ሚስት ይላል እንግዲህ ሚስት ማለት ያው አንዲት ሴት ለአቅመ ሄዋን ከደረሰች በኋላ ባል ታገባለች። ስለዚህ ያቺ ሴትዮ ወይም ደግሞ ያቺ ለአቅመ አዳም የደረሰች ለአቅመ ሄዋን የደረሰች ልጅ ወይም ደግሞ ሚስት ባል ስታገባ ለአቅመ አዳም የደረሰ ባል ስታገባ ሚስት ሆነች ትባላለች። ስለዚህ ለዛ ሰው ያቺን ሚስት ናት ማነው ስለዚህ ይቺ ደግሞ የተለያዩ ስራዎችን ይሰራሉ እነዚህ ሁለቱ ባልና ሚስቶች ወንድየው ባል ይባላል ሴትየዋ ሚስት ትባላለች። ስለዚህ እንደዚህ ባል እና ሚስቶች በሚያደርጉት ተፈጥሯዊ የሆነ ግንኙነት የተለያዩ ስራወችን ያከናውናሉ የራሳቸው የሆነ ቤት ይሰራሉ ትዳር ይመሰርታሉ ልጆች ይወዳሉ ትልቅ የሆነ ቤተሰብ ትልቅ የሆነ ተቋምን ይገነባሉ ማለት ነው። እነዚህ ባልና ሚስቶች ስለዚህ የዚች ሚስት ሚና ደግሞ በጣም ትልቅ ነው ከአንድ ትዳር አንድ ቤት ውስጥ ትዳር አለ ቤተሰብ ነው ለማለት ሚስት የግድ መኖር አለባት። ምክንያቱም ሚስት ኑራ ነው ስትኖር ነው ልጅ የሚወለደው የሚያድገው እና ለቤተሰብም ምግብ የሚዘጋጀው በሚስቶች አማካኝነት ነው። ስለዚህ ሚስት የሚለው በጣም ብዙ ጊዜ በጣም ተወዳጅ የሆኑ እናቶች ናቸው በሌላ አባባል ሚስቶች እናቶች ናቸው እህቶች ናቸው ስለዚህ እናቶች እህቶች ደግሞ የሚሰሩት ስራ በጣም ከባድ ነው ማለት ነው። ለምሳሌ ልጅ ዘጠኝ ወር በሆዷ ተሸክማ ከዛ ከዘጠኝ ወር በኋላ ደግሞ ለመውለድ በጣም ከፍተኛ የሆነ የህመም ስሜት ያለው ምጥ አለ። ስለዚህ ይህንን ምጥ ተቋቁማ ወልዳ ሁሉን ነገር ረስታ ልጇን ታሳድጋለች ማለት ነው። ተንከባክባ ልብሱን አጥባ ሰውነቱን አጥባ ምግቡን አዘጋጅታ ጡቷን ሶስት አመት እና እንደ አስፈላጊነቱ ሁለት አመት ወይም አንድ አመት አጥብታ ከሚፈለገው ደረጃ እስከሚደርስ ድረስ የሚስት አስተዋጽኦ በጣም ወሳኝ ነው። ማለት ስለዚህ ያ ሚስት ለባሏም ዘውድ ናት ይባላል። ስለዚህ ሚስቶች ባሮቻቸውን ይንከባከባሉ ምግብ ተመጣጣኝ የሆነ በማዘጋጀት ልብስ በማጠብ ቤቱን በመወልወል በማጽዳት ንጽህናውን በመጠበቅ የተለያዩ ስራዎችን በመስራት ገበያ በመሄድ የሚገዙ እቃዎችን ነገሮችን ላስቤዛ ለምግብ የሚሆኑ ልብሶችን በመግዛት በማጠብ የመሳሰሉትን ስራዎች በመስራት በጣም ጠቃሚ የሆነ ስራ ነው የምትሰራው ማለት ነው። ስለዚህ ሚስቶች ባሎቻቸውን በጣም ነው የሚንከባከቡት በምግብም በምንም ወጣ ሲል ዘና ብሎ በቃ አለኝታዬ ናት ኩራቴ ናት ብሎ ዘና ብሎ የሚያወራባት እንግዳ ቢመጣ ዘመድ ቢመጣ የእሷም ሆነ የእሱ በሱ በኩል የሚመጡ ዘመዶች ካሉ ልክ እንደራሷ ቤተሰቦች አድርጋ አስተናግዳ ተንከባክባ የምትሸኝ የምታስተናግድ ሚስት ናት እና በጣም ሚስት ወሳኝ ነገር ናት። ስለዚህ ሚስቶች ቤት ላይ ከለሉ ቤት ይቀዘቅዛል በአጠቃላይ ማለት ነው ቤት ቤት ሁሉ አይመስልም ሚስቶች ቤቱን አፅድተው ቡና አፍልተው ጠላ በጥብጠው ካለ ሻይ አፍልተው ሞቅ ሞቅ አድርገው ልክ ባሎች ከስራ ቆይተው ከስራ ቦታ ቆይተው ወደ ቤት በሚሄዱበት ጊዜ የደስታ ስሜት እንዲሰማቸው በማድረግ በጣም ትልቁን አስተዋጽኦ ይወጣሉ ማለት ነው። እና ሚስቶች በጣም በባሎቻቸው ዘመዶችም የሚወደዱ የሚሆኑ ሚስቶች አሉ በእርግጥ የሚጠሉ ሚስቶችም አሉ አንዳንድ ሚስቶች የባሎቻቸውን ዘመዶች የማይወዱ የራሷ ዘመዶች ብቻ ሲመጡ የምትከባከብ በቃ የሚያስፈልገውን ነገር ሁሉ የምታደርግላቸው የራሷ ቤተሰቦች ሲመጡ ብቻ ነው። እና እንደዛ አይነት ሚስትን ማለት እና እንደዛ አይነት ሚስት ደግሞ ብዙ ጊዜ በብዙ ሰዎች ዘንድ የተጠላች ናት እና ብዙ ሰው አይፈልጋትም። የተወደዱ ሚስቶች ግን ለምሳሌ የኔ አሁን የአጎቴ ሚስት አለች እሷ በጣም በቃ የባሏን ዘመድ የለ የራሷንም ዘመድ እኩል ነው የምታየው ማንም እንደውም የባሏን ዘመዶች የባሏን ወገኖች በጣም የማቅረብ የመንከባከብ ነገር አለ ሚስጥር የማውራት ነገር አለ አለና ሚስቶች በጣም ወሳኝ ናቸው። ወንዶች ትዳር ይዘው ተረጋግተው ገንዘባቸውን ቆጥበው ቤት እንዲሰሩ ልጅ እንዲያሳድጉ በመምከር የተለያዩ ሀሳቦችን በማመንጨት እንደዚህ ብንሰራ እንደዚህ ብናደርግ በማለት የተለያዩ ሀሳቦችን በመስጠት ለባሎቻቸው በጣም ጥሩ ስራ ይሰራሉ ማለት ነው

መጥፎ ይላል እንግዲህ መጥፎ የሚለው ቃል አንድ ነገር ያልተወደደ ነገር ወይም ደግሞ የመወደድ ተቃራኒ ነው ማለት ነው። መጥፎ ካልነህ። መጥፎ ነገር ነው ወይም ደግሞ ተወዳጅ ነገር ነው። የሚወደድ ነው ጥሩ ነገር ነው ተብሎ አንድ ነገር ይገለጻል ማለት ነው። በመልክ ሊሆን ይችላል በአሰራር ሊሆን ይችላል በጣዕም ሊሆን ይችላል በተለያዩ ነገሮች። በጸባይ ሊሆን ይችላል በተለያዩ ነገሮች መጥፎ ይባላል ማለት ነው። ለምሳሌ አንድ ሰው ፀባዩ መጥፎ ነው ይባላል እና ፀባዩ መጥፎ ነው የሚባልበት ምክንያት ምንድነው? ብዙ ጊዜ ለራሱ ብቻ ነው የሚያደላ የራሱን ጥቅም የሚያስወድድ። የሚወድ ራስ ወዳድ የሆነ ለሌሎች የማያስብ። ሌሎች ቢበሉ ባይበሉ ቢለብሱ ባይለብሱ ጥቅም ቢያገኙ ጥቅም ባያገኙ የማይጨነቅ ሰው ነው መጥፎ ሰው የሚባለው። ስለዚህ ይሄ ሰው በጣም በህብረተሰቡ ዘንድ በማህበረሰቡም በቤተሰብም ዘንድ የሚጠላ ሰው የማይወደድ ያለው ሰው ነው። ምክንያቱም ራሱን ብቻ ነው የሚያስቀድመው ከምንም ነገር ምንም ነገር ሲባል ለራሱ ጥቅም ብቻ ነው የሚሯሯጥ እና። ይሄን ሰው ፀባዩ እንደዚህ አይደለም ይባላል መጥፎ ነው ይባላል ማለት ነው። ስለዚህ ይህንን ፀባዩን እንዲያስተካክል በዘመዶቹ በኩል ወይም ደግሞ በሚቀርበው ጓደኛ በኩል ምክር ይደረግለታል። ብዙ ጊዜ ይመከራል አስተያየት ይሰጠዋል። ስለዚህ ይህንን አስተያየት የማይቀበል ከሆነ ሁሌ የራሱን ጥቅም ብቻ የሚያሳድድ ከሆነ ይህ ሰው መጥፎ ነው። ተብሎ በቃ ከብዙ ነገር ይገለላል ለምሳሌ ከማህበራዊ ህይወት። ለምሳሌ ከእድር ከእቁብ ከመሳሰሉት ማህበራዊ ህይወቶች የሚገለልበት አጋጣሚ አለ በጣም መጥፎ እየሆነ ሲሄድ ማለት ነው። መጥፎነቱ በጣም እየተጋነነበት የሚሄድበት ጊዜ ከእነዚህ ከእነዚህ ነገሮች ይገለላል ማለት ነው። የእሱም ችግር በሚደርስበት ጊዜ ሰዎች በቀላሉ ደርሰው ችግሩን ሊጋሩት አይችሉም። ወይም ደግሞ በአስተያየትም በገንዘብም በምንም እንደዚህ ብታደርግ እንደዚህ ብታደርግ ብሎ ሊረዱት አይችሉም። ምክንያቱም እሱ ደህና እያለ ያደረገው ምንም አስተዋጽኦ ስለራሱ ጥቅም ብቻ የሚሯሯጥ ሰው ስለሆነ ማለት ነው። ስለዚህ እንደዚህ አይነት መጥፎ ሰዎች በጣም በህብረተሰቡ በቃ በመንግስት አካላትም ቢሆን ተይዘው ተገቢውን አገልግሎት የምክር አገልግሎት ማግኘት አለባቸው። ትምህርት ማግኘት አለባቸው ወደተሻለ ህይወት ለመምጣት የእርምት እርምጃ ሊወሰድባቸው ይገባል። ለምሳሌ አንዳንድ መጥፎ ሰዎች አሉ። መንገድ ላይ እየቆሙ ሰውን የሚገድሉ የሚዘርፉ ገንዘቡን ሀብቱን ንብረቱን ብሎም ህይወቱን የሚያሳጡ በጣም ሰዎች አሉ የተወሰኑ ሰዎች አሉ ስለዚህ እነዚህ ሰዎች በመንግስት በኩል አስፈላጊውን እርምጃ ሊወሰድባቸው ይችላል። ፖሊስ ጣቢያ ሊገቡ ይችላሉ ማረሚያ ቤት ወደ ፍርድ ቤት መቅረብ አለባቸው ትምህርት ማግኘት አለባቸው። ምክንያቱም በህብረተሰቡ ላይ የሚያደርሱት ተጽዕኖ በጣም ከፍተኛ ስለሆነ ማለት ነው። ስለዚህ እንደዚህ አይነት ነገር በእኛ አጋጥመው ግን ቤተሰቦቻቸውን ያሸማቅቃሉ ማህበረሰቡም ይሸማቀቃል ማለት ነው። ስለዚህ እነዚህ ሰዎች በቃ ተይዘው ያስፈላጊውን ትምህርት እገዛ የትምህርታዊ እገዛ ወይም ደግሞ ህግን ማወቅ አለባችሁ ማለት ነው ስለዚህ የመረዳዳት ባህል ምንድነው? መተጋገዝ ምንድነው? መስረቅ ምን ጥቅም አለው? ምን ጉዳት አለው? ብሎ መመከራ አለባቸው ማለት ነው። ስለዚህ እነዚህ ሰዎች በጣም በህብረተሰቡ ዘንድ መወገዝ ብቻ ሳይሆን የእርምት እርምጃም ሊወሰድባቸው ይገባል ማለት ነው። ለምሳሌ በገጠሩ የማህበረሰባችን ክፍል ውስጥ በጨለማ ሰው በሚተኛ በሚተኛበት ጊዜ በሚያርፍበት ጊዜ እረፍት በሚያደግበት ጊዜ ከብቶቹን እንስሳቶቹን በሬ ሊሆን ይችላል። ላም ጥጃ በግ ፍየል የመሳሰሉትን ነገሮች አንድ ላይ አከማችቶ ቤት ውስጥ አስገብቶ በሚተኛበት ሰዓት ልክ በጨለማ መጥቶ ምን ያደርገዋሉ እነዚህን እንስሳቶች ይወስዳሉ ማለት ነው። ስለዚህ ከወሰዱ በኋላ በርካሽ ሸጠው እነሱ ይጨፍሩባቸዋል የዚያ ቤተሰብ ግን በጣም ጉዳት ይደርስበታል ማለት ነው። ምክንያቱም የገጠሩ ማህበረሰባችን የሚተዳደረው እነዚህን እንስሳቶች በመጠቀም ነው። በመሸ በማርባት ወተቱን ስጋውን በመጠቀም እንደገና ጉልበታቸውን ለእርሻ ስራ ለበራይ ለመሳሰሉት እህል ለመውቃት ይጠቀሙባቸዋል እና በጣም ብዙ አገልግሎት አላቸው። ስለዚህ እነዚህን እንስሳቶች ወሰዱባቸው ማለት ገበሬዎቹ ብዙ ጊዜ መንቀሳቀሻ የላቸውም ማለት ነው። ስለዚህ ይሄ ደግሞ በጣም መስተካክል ያለበት ጉዳይ ነው ማለት ነው።

አስቀምጥ ይባላል እንግዲህ አስቀምጥ ማለት ያው የተለያዩ ነገሮች ሊቀመጡ ይችላሉ። በተለያየ ቦታ ለምሳሌ ገንዘብ አስቀምጥ ቆጥብ ይባላል ስለዚህ። የሆነ ሰው የሆነ ሰራተኛ ብዙ ጊዜ ገንዘቡን በአግባቡ የማይጠቀም ከሆነ። የሚጠጣ ከሆነ ከጓደኞቹ ጋር የሚጨፍር ከሆነ ካልሆነ ቦታ የሚሄድ ከሆነ። በአጠቃላይ ገንዘቡን በአግባቡ የማይጠቀም ከሆነ። ገንዘብን ባንክ ቤት አስቀምጥ ቆጥብ ይባላል ማለት ነው። ምክንያቱም ይሄ ያስቀመጠው ገንዘብ ለተለያዩ ችግር ጊዜያቶች ይደርሱለታል። ቢታመም ቤተሰብ ቢታመምበት እሱ ቢጎዳ የሆነ ንብረት ቢጠፋው። ስራ ቢያጣ ከስራ ቢባርር ይህንን ገንዘብ መጠቀም አለበት ማለት ነው። ስለዚህ ገንዘብ ካላስቀመጠ የሆነ ችግር በሚመጣበት ጊዜ ያንን ችግር ሊቋቋም አይችልም። ወይም ደግሞ ሊያልፍ አይችልም ማለት ነው። ስለዚህ ገንዘብ አስቀምጥ እየተባለ ምክር ከቤተሰቦቹ ከሚስቱ ከልጆቹ ሊሆን ይችላል። ከተለያዩ አካላት ከማህበረሰቡ ከጓደኞቹ ምክር ይሰጠዋል። ስለዚህ ሰውየው ምክራቸውን የሚቀበል ከሆነ ወደ ባንክ ቤት እየሄደ ከሚያገኛት ገንዘብ የተወሰነ ያስቀምጣል። ካልሰማቸው ደግሞ እንዳለ በዛው ይቀጥላል ማለት ነው። ስለዚህ አስቀምጥ ሚለው በዚህ መልኩ ይታያል ማለት ነው። ከዚህም በተጨማሪ አስቀምጥ ይባላል እና ብዙ ጊዜ ቤት ላይ ልጆች የተለያዩ እቃዎችን ያነሳሉ ስለዚህ እነሱን እንዲያስቀምጡ ይደረጋሉ። ምክንያቱም እቃው ወስደው ሊጫወቱባቸው ይችላሉ ሊሰብሯቸው ይችላሉ። አላስፈላጊ የሆኑ ነገሮችን ሊያደርጉ ይችላሉ። እና ስለዚህ ምን ይባላሉ አስቀምጥ ይባላሉ? ለምሳሌ ልጆች ምን ይይዛሉ ቤት ላይ ቢላዋ ነገር ስለታማ የሆኑ ነገር እነሱን ሊጎዳቸው የሚችል ነገር አንስተው ለመጫወቻ የሚጠቀሙበት አጋጣሚ አለ። እና ይሄንን ከጋጣሚ በናቶች ታላላቆች አባቶች እህቶች ወንድሞች በሚያዩበት ጊዜ አስቀምጥ ይባላል። እና ያ ሰው ድንግጥ ብሎ ያስቀምጣል ወይ ደግሞ እምቢ ይላል ያው እምቢ በሚልበት ጊዜ አስፈላጊ የሆነ ርምት እርምጃ ይወሰድበታል ማለት ነው። ካስቀመጠ ደግሞ ሌላ ነገር መጫወቻ ሊሰጠው ይችላል ማለት ነው። እና አስቀምጥ ይባላል ብዙ ጊዜ ማለት ነው። ስለዚህ ወይም ደግሞ አንዳንድ ትልልቅ ሰዎችም የሆነ ቤት ሄደው ቢሮ ቢሮም ቢሆን ሄደው የሆነ እነሱ የሚፈልጉትን ነገር ሲያገኙ የባለቤቱን ፍቃደኝነት ሳይጠይቁ ያን እቃ አነሳሉ ለመውሰድ ይሞክራሉ። እና ያኛው ባለቤት ለመስጠት ፈቃደኛ ከሆነ አስቀምጥ ብሎ ይጠይቃቸዋል ወይም ደግሞ ይነግራቸዋል ማለት ነው። ይሄን ነገር ፈልገዋለሁ አስቀምጥልኝ የራሴ ነው ይባላል። እና ይሄን በአስቀምጥ የሚለው ቀን በዚህ መልኩም ሊገለጥ ይችላል ማለት ነው። ከዚህም በተጨማሪ እናቶች ለምሳሌ በጧት ገበያ የሚሄዱ ከሆነ ለቅሶ የሚሄዱ ከሆነ ወይም ደግሞ ሌላ የስራ ቦታ የሚሄዱ ከሆነ ለልጆቻቸው ምግብ አስቀምጠው ነው የሚሄዱ ማለት ነው። በጧት ተነስቶ ምግብ ይሰራሉ ያንን የሰሩትን ምግብ ደግሞ አንድ የሆነች የተወሰነች ቦታ ላይ አስቀምጠውላቸው። ስለዚህ ልክ በምትነሱበት ሰዓት ምግብ በሚያስፈልጋችሁ ሰዓት ወይም በምሳ ሰዓት በቁርስ ሰዓት በመክሰስ ሰዓት ምግብ እዚህ ጋ አስቀምጬላቹኋለሁ ያንን ተጠቀሙ ተብሎ ይነገራችዋል ማለት ነው። ስለዚህ ልጆችም በተነገራቸው መሰረት ልክ ምግቡን በሚፈልጉበት ሰዓት እዚያ ከተቀመጠበት ቦታ አንስተው ይጠቀማሉ ይበላሉ ይመገባሉ ማለት ነው። እና አስቀምጥ የሚለው ቃል በዚህ መልኩ ሊገለጥ ይችላል ማለት ነው። በሌሎችም በተለያዩ መንገዶች ሊገለጥ ይችላል ለምሳሌ የሆነ ሰው ከገበያ ሊሆን ይችላል ከሱቅ ከተለያዩ ቦታዎች የሆነን ቃል ገዝቶ ሊመጣ ይችላል። ያንን የገዛውን እቃ ተሸክሞ ለምሳሌ ከበድ ያለ ነገር ከሆነ ተሸክሞ የቱ ጋር ላስቀምጥ ይላል እና እሱ ጋ አስቀምጠው ይባላል። የሆነ ቦታ ላይ እሱ ጊዜያዊ ቦታ ቢሆን አስቀምጠው ይባላል። እና ያንን የከበደውን ነገር እዛ ጋ በማስቀመጥ እና ሌሎች እንትኖች ጉዳቶች እንዳይወስዱበት በመንገር ያስቀምጣል ማለት ነው። እና የሚቀመጡ ነገሮች እንግዲህ ብዙ ናቸው። ቦታ ቦታ ቦታቸውን ይዘው የሚቀመጡ ብዙ እቃዎች አሉ። ለምሳሌ እህል ከሱቅ የተገዛ ጤፍ አንድ ኩንታል ጤፍ ሁለት ኩንታል ጤፍ ይቀመጣል። ቤት ላይ ወይም ደግሞ ሌሎች ቁሳቁሶች የቤት ውስጥ ቁሳቁሶች ይቀመጣሉ የሆነ ቦታ ማለት ነው። እና እነዚህ ነገሮች አስቀምጥ የሚለው ቃል በዚህ መልኩ ብዙ ጊዜ ሰዎች ይጠቀሙታል ማለት ነው

ማየት ይላል እንግዲህ ማየት ያው የምናየው በምናችን ነው በአይናችን ነው የሆነን ነገር የምናየው የምናስተውለው የምንመለከተው ማለት ነው። ስለዚህ ማየት። ከአምስቱ አባላተ ስሜቶች የሚባሉ አሉ። ምክንያቱም የሰው ልጅ ነገሮችን መረጃዎችን የሚሰበስብበት። አምስቱ አባላተ ስሜቶች ተብለው የሚጠቀሱ አሉ ለምሳሌ እጅ አለ እጅ ለመዳሰስ እንጠቀምበታለን። ምላስ አለ። ምላስ ለመቅመስ ነገሮችን ይሄ ነገር ኮምጣጣ ነው ይሄ ነገር ጣፋጭ ነው ይሄ ነገር አይታፍጥትም የሚለውን ነገር። ለመለየት የምንጠቀምበት ምላስ አለ። አፍንጫ አለ። ማሽተት ለማሽተት የምንጠቀምባቸው ነገሮች። አየር ወደ ውስጥ ወደ ውጭ የምናስገባበት የተቃጠለ አየር ወደ ውጭ። ካርቦንዳይኦክሳይድ የሚባለውን። ኦክስጅን ንጹህ የሆነ አየር ለሰውነታችን የሚጠቅመውን አየር ደግሞ የምናስገባበት። በአፍንጫችን ነው። ከዚህም በተጨማሪ መጥፎን እና ጥሩን ሽታ የምንለይበት አፍንጫችን። በአፍንጫችን አማካኝነት ነው ማለት ነው። ስለዚህ ሶስተኛው ይህ ይሆናል። ጆሮ አለ። ጆሮ ድምጽ የምንሰማበት የተለያዩ ድምፆችን መልእክቶችን የምንሰማበት። ጆሮ አለ ማለት ነው። አምስተኛው እና ትልቁ የአባላተ ስሜታችን አይን ነው። ስለዚህ አይን ካሉት አባላት ስሜቶች ውስጥ አገልግሎቱ 83 ፐርሰንት ይይዛል ነው የሚለው ሳይንሱ ማለት ነው 83 ፐርሰንት። መረጃዎችን ለመሰብሰብ ይጠቅማል ምክንያቱም በማየት ብዙ መረጃዎች ይገኛሉ። ለምሳሌ መጽሐፍ እንኳን ስናነብ አይተን ነው በማየት ነው ማለት ነው። ስለዚህ በማየት ብዙ መረጃዎችን ብዙ ትምህርቶችን እናገኛለን ማለት ነው። ስለዚህ እነዚህን መረጃዎች እውቀቶች ተጠቅመን ደግሞ ለለት ለለት ከለት ስራችን። ስለሆኑ በጣም ጠቃሚ የሆነ የአባላተ ስሜታችን ነው ማለትነው። ስለዚህ ማየት በጣም ወሳኝ የሆነ በተለይ ተማሪዎች ትምህርት በሚማሩበት ጊዜ። ቁጭ ብለው ያው ድምፁን ነው የሚሰሙት ግን ማየት አለባቸው አክሽኑን የሚጻፉ ነገሮችን ማንበብ አለባቸው በማየት ማለት ነው። ወይም ደግሞ ሰዎች መረጃን ካካባቢያቸው የሚሰበሰቡበት እንትን ነው ማለት ነው። ለምሳሌ ሹፌርን ብናይ ወይም መኪና የሚነዳ ሰው። መረጃ ያስፈልገዋል። ልክ ሲሄድ የሹፌር ምንድነው? አይኑን ተጠቅሞ ነው እንግዲህ። መንገዱን በትክክል አይቶ መኪናውን የሚመራው ማለት ነው። ስለዚህ የሚመራው መኪናውን የሚመራው ሰውየው ነው ወይም ደግሞ ሹፌሩ ነው እና። ይሄ ሹፌር በትክክል ማየት መቻል አለበት ነገሮችን አይቶ መለየት አለበት። ይሄ ነገር ምንድነው? እንስሳ ነው ሰው ነው ድንጋይ ነው። ጉድጓድ ነው ምንድነው? የሚለውን በደንብ በትክክል ማየት አለበት። ካላየ ዝም ብሎ በደመ ነፍስ የሚነዳ ከሆነ። ይህ ሰው ያንን መኪና ወደ ገደል ነው ይዞት የሚገባ ማለት ነው። ገደል ጉድጓድ ሊሆን ይችላል። ስለዚህ ጉዳቱ ከፍተኛ ነው የሚሆነው በተለይ ሰው ጭኖ ከሆነ። ሰዎች የሰው ህይወት ሊጠፋ ይችላል። ንብረት ሊወድም ይችላል ንብረት ከሆነ ጫነ የአካል ጉዳት ሊያደርስ ይችላል። በመንገድ ላይ የሚንቀሳቀሱ ሰዎችን እግረኞችን ወይም ደግሞ ሌሎች ማንኛውም አይነት እንስሳት በመንገድ ላይ ሌሎች መኪኖችም ካሉ። ጉዳት ሊያደርስ ይችላል ማለት ነው በሚንቀሳቀስበት ጊዜ ስለዚህ። አንድ ሹፌር በትክክል አካባቢውን መቃኘት አለበት ማየት አለበት ማለት ነው። በደንብ አድርጎ ነገሮችን መለየት አለበት። ከዛ ውጪ ግን ያው የሚደርሰው ጉዳት። እስከ ሞት ነው እንግዲህ ትልቁ ጉዳት እኔ ብዬ የምረዳው ሞት ነው። አንድ ሰው ከሞተ መቼም ከሞት በላይ እኔ ሌላ ችግር አለ ብዬ ስለማስብ ስለማላስብ። ለሞት ያደርሳል ማለት ነው። ስለዚህ አንድ ሹፌር በሚንቀሳቀስበት ጊዜ። እይታው ጥሩ መሆን አለበት። ስለዚህ እይታን ሊከለክሉ የሚችሉ ነገሮች የተለያዩ ነገሮች ሊኖሩ ይችላሉ። ለምሳሌ የፀሀይ ብርሃን። የሚከለክላቸው እንትኖች አሉ ስለዚህ ያንን በደንብ አድርጎ ሰውየው ወይም ደግሞ የመኪና ሹፌሩ። ወይም ረዳቱ ሊሆን ይችላል ሹፌሩ። ያንን ተከላክሎ የሚፈልገውን። መኪና ከሚፈለገው ቦታ ማድረስ አለበት ማለት ነው። ማንቀሳቀስ ያለምንም ጉዳት ያለምንም። እንትን ወደሚፈለገው ቦታ መውሰድ አለበት ማለት ነው። ስለዚህ ማየት። በጣም ትልቅ የሆነ እንትን ነው ማለት ነው። ስለዚህ ሰዎች በሚንቀሳቀሱበት ጊዜ መንገዳቸውን በትክክል አይተው። መጓዝ አለባቸው ማለት ነው።

አስር ይላል እንግዲህ አስር ያው ቁጥር ነው የቁጥር ደግሞ ያው ብዙ ነገሮችን ለመግለጽ እንጠቀምበታለን። ብዙ ጊዜ በተለይ በማትስ አስር ቁጥር። የአስር ብዝየት እየተባሉ የሚጠሩ ቁጥሮች አሉ የአስር ብዝየት የሚባሉት አስር ሲባዛ በአንድ አስር ሲባዛ በሁለት አስር ሲባዛ በሶስት አስር ሲባዛ በአራት አስር ሲባዛ በአምስት ወይም ደግሞ አስር ሃያ ሰላሳ አርባ ሃምሳ ስልሳ ሰባ ሰማንያ ዘጠና መቶ እያሉ የሚሄዱ ቁጥሮች እንግዲህ የአስር ብዝየት ተብሎ ነው የሚጠሩት። የአስር ብዝየት ማለት ምንድነው? ልክ ያንን ቁጥር ለአስር ስናካፍለው ያለምንም ቀሪ ይካፈላል ማለት ነው። ለምሳሌ ሁለት መቶን ብወስድ ሁለት መቶ ሲካፈል ለአስር ባደረገው ሃያ ይመጣልኝ ማለት ነው ቀሪ የሚባል ቁጥር የለም ማለት ነው። ለምሳሌ ደግሞ መቶ አምስት ባደርገው መቶ አምስት ሲካፈል ለአስር ባደርገው አስር አስር ደርሶ ቀሪ አምስት ይኖራል ማለት ነው። ስለዚህ ያ አምስት ሙሉ አይደለም ለአስር መካፈል አይችልም ስለዚህ መቶ አምስት ቁጥር የአስር ብዝየት ሊሆን አይችልም ማለት ነው። እና አስር በጣም ወሳኝ የሆነ ነገሮችን ቁጥሮችን በቀላሉ ካልኩሌት ለማድረግ ለምሳሌ በአስር ማካፈል በጣም ቀላል ነገር ነው። ለምሳሌ አንድ ሺህ ሲካፈል ለአስር ብል አንዷን ዜሮ ማጥፋት ነው አንዷን ዜሮ ማጥፋት ነው። ስለዚህ ከአንድ አንድ ሺህ ማየት ደግሞ ሶስት ዜሮ ነው ያለው ከሶስት ዜሮ አንዱ ሳጠፋው መቶ ይሆናል ማለት ነው ስለዚህ መቶ የሆናል ማለት ነው። ስለዚህ በአስር ማባዛት ማካፈል በጣም ቀላል ነው ማለት ነው። ማባዛትም አንድ ዜሮ መጨመር ለምሳሌ አስር ሲባዛ በአስር ባደርገው አስር ላይ አንድ ዜሮን መጨመር ነው ወይም ሃያ ሲባዛ በአስር ባደረገው ሃያ ላይ አንድ ዜሮን መጨመር ነው ማለት ነው። ስለዚህ በጣም አስር ቁጥር ወሳኝ የሆነች ለማባዛት ለማካፈል ማትስ ነገሮችን ለማስላት ለ እንትን ለማለት በጣም ቀላል የሆነ ነገር ነው ለመቀነስ ለመደመር በተለይ ለማብዛት እና ለማካፈል በጣም በጣም ቀላል ሰዎች በቀላሉ ልጆችም ሆኑ ትልልቅ ሰዎች በቀላሉ ምንም ካልኩሌተር ሳይጠቀሙ ወይም የማሲያ መሳሪያ ሳይጠቀሙ የሚጠቀሙበት ስለሆነ አስር ቁጥር እንግዲህ በጣም ተወዳጅ የሆነች ነገር ናት ማለት ነው። አስር ያው በብዙ ነገር ለምሳሌ ድሮ ትምህርት በምንማርበት ጊዜ ፈተና ስንፈተን ቴስት ይባላል እና በየጊዜው በየ ቻፕተሩ ሊሆን ይችላል በየሳምንቱ ሊሆን ይችላል ፈተና እንፈትናለን ከአስር ከአስር ነው የሚባለው እና። ስንት አገኘህ በቃ የተለመደ ነገር ነው። ስንት አገኘህ ስምንት ዘጠኝ አስር ወይ ሰባት ወይ ስድስት እንላለን? ከስንቱ እንደሆነ ይታወቃል በቃ ከአስሩ እንደተፈተነ ሁሌ የምንፈተነው ከአስሩ እንደሆነ ይታወቃል ማለት ነው። እና ከአስር ከአስር አሥር ከአስር ከተባለ በጣም አጨብጭቡለት ተብሎ ጎበዝ ተማሪ ተብሎ አድናቆት ይቸረዋል ማለት ነው። ያ ተማሪ ስለዚህ አስር የሚለው ቃል ያኔ በጣም ስማር በተለይ በተለይ ደግሞ ብዙ ተማሪ ያልሰራው ከሆነ አንድ ተማሪ ከደፈነው ደፈነው ማለት ያው ከአስሩ አስር ካገኘ ያ ሰው በጣም ትልቅ የሆነ አድናቆት በተማሪዎቹ በመምህሮቹ በእርሰ መምህሮቹ በጓደኞቹ ሊሆን ይችላል አድናቆት ይሰጠዋል ማለት ነው። ከሌ ጎበዝ ነው ይሰራዋል ተብሎ በቃ ተስፋ ይጣልበታል እና አስር በዚህ መልኩ ሊገለጥ ይችላል። ከዛ ውጪ ቁጥሮች ያው መሰረታዊ ቁጥሮች የሚባሉ አሉ ከዜሮ እስከ ዘጠኝ ያሉት ማለት ነው ምንም አይነት ሌላ ተደራቢ ቁጥር የሌላቸው ለምሳሌ ዜሮ አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ ድረስ ያሉ ቁጥሮች መሰረታዊ ቁጥሮች ይባላሉ ማለት ነው። ይህ መሰረታዊ ቁጥር የተባሉበት ምክንያት ምንድነው? እነዚህን ቁጥሮች ለመስራት ሌላ ቁጥር አንጠቀምም ግን ሌሎች ቁጥሮችን ለመመስረት እንጠቀምባቸዋለን። ለምሳሌ አስርን ለመስረት አንድ እና ዜሮን ተጠቅመን ስንጽፋቸው አስር ትባላለች አንድና አንድን አስራ አንድ አንድና ሁለት አስራ ሶስት አንድና ሶስት አስራ ሶስት አንድ እና አራት አስራ አራት እያና ሌሎች ቁጥሮችን የፈለገው ነው አይነት ቁጥር ቁጥሮችን እነዚህን ከዜሮ እስከ ዘጠኝ ያሉ ቁጥሮችን በመደርደር የፈለግነውን አይነት ቁጥር መስራት እንችላለን ማለት ነው። ስለዚህ እነዚህ ከዜሮ እስከ ዘጠኝ ያሉ ቁጥሮች መሰረታዊ ቁጥሮች ይባላሉ። ከዛ ውጪ ያሉት ከአስር ጀምሮ ያሉት ቁጥሮች ግን ልክ ሌሎች ቁጥሮችን ቀላቅለን አንድ ላይ ደምረን የምናገኛቸው ስለሆኑ መሰረታዊ አይባሉም ማለት ነው። ስለዚህ አስርን ያው በተለያዩ ነገሮች ልንጠቀምበት እንችላለን። በአስር ብር አስር አመት እያልን በመሳሰሉት ቁጥሮችንም ለመለካት እንጠቀማለን ማለት ነው

እሺ ጆሮ ይላል እንግዲህ ጆሮ ማለት ያው አሁንም ከአምስቱ አባላት ስሜቶች መካከል አንዱ ነው። ጆሮ መረጃዎችን ለመስማት ድምጽ የምንሰማበት። አንድ ሰው ምን እንዳለ ቋንቋዎችን የምንግባባበት በጆሮአችን አማካኝነት ነው ምክንያቱም ስንሰማ ነው ድምጽ ሲወጣ ነው እና ጆሮ ዋናው ወሳኝ የሆነ መረጃን ለበሰብሰብ የምንጠቀምበት አንዱ የሰውነታችን አካል ነው ማለት ነው። ስለዚህ ለምሳሌ ተማሪዎች ቁጭ ብለው ትምህርት በሚማሩበት ጊዜ አስተማሪው ሲያስተምር ምንድነው ቁጭ ብለው ያዳምጣሉ ይሰማሉ ስለዚህ የሚሰሙበት ምንድነው በጆሯቸው ነው ማለት ነው። ስለዚህ ከዘጠና ፐርሰንት በላይ ሊሆን ይችላል። ተማሪዎች ክላስ ውስጥ ቁጭ ብሎ አብዛኛውን መረጃ የሚሰበስቡት በጀሯቸው ነው። በማየትም አለ ይሰበስባሉ ግን ሰውየው ከሚናገረው ከሚያወጣቸው ቃላቶች ድምጾች መረጃዎችን ይሰበስባሉ። ምን ማለት እንደፈለገ ምንድነው ያለው ልክ በሚግባቡበት ቋንቋ ማለት ነው። በእንግሊዘኛ ከሆነ በእንግሊዘኛ በአማርኛ ከሆነ በአማርኛ ወይም ደግሞ በሌሎች ቋንቋዎች በሚግባቡበት ሰዎች በጆሯቸው አማካኝነት መረጃን ይሰበስባሉ ማለት ነው። ስለዚህ የማያዳምጡ ሰዎች ብዙ ጊዜ መረጃ ከመረጃ በጣም ይርቃሉ ብዙ ጊዜ ምን ማለት እንደተፈለገ ምንድነው የሚሉት የሚለው ከሰዎች ጋርም ለመግባባት በጣም ችግር ይገጥማቸዋል። እና ጆሮ በጣም ወሳኝ የሆነ የሰውነታችን አካል ነው። መረጃ ለመሰብሰቢያ የምንጠቀምበት ስለዚህ ለምሳሌ የኔ ባለቤቴ ወይም ሚስቴ ጋር አንድ ወንድም አላት መስማት የተሳነው ማለት ነው። እንግዲህ ምክንያቱን በደንብ ባላውቅም ተፈጥሮአዊ ይሁን ሰው ሰራሽ ይሁን መረጃው የለኝም። ግን አሁን እሱ በቃ ብዙ ነገሮች ብዙ መረጃዎች ያመልጡታል እኔ አንዳንዴ ለበአል እሄዳለሁ እና በዓል በሚሆንበት ጊዜ ጠሪ በሚሆን በሚኖርበት ጊዜ እሄዳለሁኝ እና አየዋለሁ ከሰዎች ጋር አይገባባም ከእህቶቹ ጋር ከወንድሞቹ ጋር የሚገባባበት መንገድ የለም። ምን እንደ አለም ብዙ አይረዱትም እሱም ብዙ አይረዳቸውምና አይግባባም በቃ ቤት ይገባል። ቁጭ ይላል ምግብ ካለ ምግብ ከሰጡት ይበላል ካልሰጡት ቁጭ ይላል ማለት ነው። ስለዚህ ብዙ ጊዜ መረጃዎች ነገሮች ሲያመልጡት አያለሁ ሲያመልጡት የማየው ምንድነው ለምሳሌ ጠዋት ተነስቶ ዝም ብሎ ይሄዳል የሆነ ቦታ ወይ ወደ ከብቶች ይሄዳል ወይ ወደ ጓደኞቹ ወይ የሆነ ቦታ ይሄዳል። በሚሄድበት ጊዜ ቡና ተፈልቶ ቁርስ ተዘጋጅቶ ምናምን በሚበላበት ሰዓት ወይ ካለቀ ይደርሳል ወይ ደግሞ እየተበላ እያለ ይደርሳል ማነው ስለዚህ ምንም መረጃ የለውም። አሁን ለምሳሌ ቡና ይፈላል ብዙ ጊዜ ቤተሰብ ሰብሰብ ብሎ ወሬ እያወራ ቡና ይጠጣል እና ቡና ሲጠጣ እሱ አይኖርም ብዙ ጊዜ ማለት ነው። ምክንያቱም ወይ ሲቆላ አጋጣሚ ካላየ ወይ የሆነ ነገር ካላየ እንትን አይልም ማለት ነው። ስለም በማየት ብቻ ነው እሱ እንትን የሚለው ማለት ነው። ስለዚህ በቃ ያመልጡታል መረጃዎች ምኖች ማለት ነው እና ብዙ ጊዜ በቃ በጣም ያሳዝናል። እንደዚህ አይነት ሰው ምክንያቱም ብዙ ነገር መስራት እየቻለ እንደ ጓደኞቹ ትዳር ምን ምን መያዝ እየቻለ በዚህም ምክንያት በጣም ወደኋላ የቀረበት ሁኔታ ነው ያለና በጣም እንኳን የሚግባባው ራሱ ከእናቱ ጋር ብቻ ነው። እናቱ የምትለውን ይሰማል እሷም የሚላትን ትሰማለች ማነው እነሱ ሁለቱ ይግባባሉ። ሌሎቹ ግን ብዙ ትኩረት አይሰጡትም ይኑር አይኑር በቃ እንደውም ለስራ ብቻ ሲሆን ነው የሚጠቀሙበት እሱን ስራ የሚሆነው እሱን የሚመለከተው ስራ ካለ ግን በቃ እንትን ብለው ያዝዙታል ያው ይሰራል ማለት ነው። ከዛ ውጪ ጆሮ በጣም ስለሚያስቸግረው ስለማይሰማ አፉም በዚያ ልክ አይናገርም ስለዚህ በጣም እንትን ይላል ማለት ነው። ከመረጃዎች ከብዙ መረጃዎች ርቋል ማለት ነው። እንደውም የሆነ ጊዜ ጦርነት ነበረና ግጭት ነበረ በአካባቢው ያኔ እሱ ዝም ስለማይሰማ መረጃውም ስላልነበረው ዝም ብሎዎች ሆኖ ያያቸው ነበረ ሁሉንም የሚደረገው ጦርነቱን ሙሉ በአይኑ አይቷል። እና ሲሄድ ምንድነው ነገረኝ እንደዚሁ በደንብ መግባባት አልችልም። ግን የሆነውን ታሪክ ምናምን በአይኑ ያየውን ሰው ምን ያህል እንደሞተ ምናምን እንዴት እንደሚሉ አክሽናቸውን ልክ የሆነ ድርጊት በመፍጠር እሱ እየሮጠ እየተደበቀ እየተሯሯጠ ምናምን መረጃዎችን ይነግረኝ ነበር። እና በዚያን ጊዜ ያው እሱም የመሞት የመመታት እድል ነበረውን ብዬ እኔም በጣም እኔ ያዘንኩኝ እና ጆሮ በጣም ወሳኝ የሆነ ነገር ነው ማለት ነው

ኦክቶበር ይላል እንግዲህ ኦክቶበር ማለት ያው ወር ነው። በአመት አስራ ሁለት ወሮች አሉ። ከነዚያ ወሮች ውስጥ አንደኛው ኦክቶበር ነው ማለት ነው። ስለዚህ ኦክቶበር በእንግሊዘኛ ነው በአማርኛ ጥቅምት ይባላል ማለት ነው። በእኛ በኢትዮጵያ እንትን አጠራር በጥቅምት ይባላል ወይም በእንግሊዘኛው ኦክቶበር ይባላል ማለት ነወ። ስለዚህ የወር በጣም የተለያዩ ስራዎች የሚሰሩበት የተለያዩ ሰብሎች የሚደርሱበት ነው። በተለይ በእኛ በፈረንጆቹ በምናይበት ጊዜ ያው አዲሱ አመት የሚጀምረው በእነሱም ጥር ላይ ነው ወይም ጃንዋሪ ብለው የሚጠሩት ነው። ስለዚህ ጃንዋሪ ፌብሩዋሪ ማርች አፕሪል ሜይ ጁን ጁል ላይ ኦገስት ሴፕቴምበር ኦክቶበር ይባላል ማለት ነው። ስለዚህ አስረኛ ወራቸው ነው በፈረንጆች ኦክቶበር አስረኛ ወራቸው ነው። ከዛ ኦክቶበር ዲሴምበር ኦክቶበር ኖቬምበር ደሴምበር እያለ ይቀጥላል ማለት ነው። ስለዚህም አስረኛ ወራቸው ነው ኦክቶበር ማለት ነው። ስለዚህ በእኛ በኢትዮጵያውያን ደግሞ ሁለተኛ ወራችን ነው አዲሱን አመት የምንጀምረው መስከረም አንድ ነው። መስከረም አንድ ጀምረን አዲሱን አመት እንቀበላለን ለምሳሌ ሁለት ሺህ አስራ ስምንት አሁን ያለንበት ነው። ስለዚህ ልክ ይሄ ሲያልቅ ሁለት ሺህ አስራ ስምንት ሁለት ሺህ አስራ ዘጠኝ የሚጀምረው መቼ ነው? መስከረም አንድ ማለት ነው መስከረም አንድ ሁለት ሺህ አስራ ዘጠኝ ተብሎ ይጀምራል ያ ማለት አዲሱን አመት የምንጀምርበት ነው። እና የተለያዩ ሰብሎች ሎች ለመብሰል የሚዘጋጁበት ወር ነው። የመስከረም ወር ጥቅምት ላይ ስንመጣ ወይም ጥቅምት ወይም ኦክቶበር ላይ ስንመጣ ግን ብዙ የሚበሉ ነገሮች የሚደርሱበት ለምሳሌ ገብስ በኢትዮጵያ ያው የምግብ እጥረት አለ። ስለዚህ እነዚህ ምግቦች ምን የሚደረጉት ምንድነው? ለምሳሌ ጤፍ ይመረታል ቦቆሎ ዳኩሳ ይመረታል ለአመት ነው የምንጠቀመው ማለት ነው። እና እነዚህ ብዙ ጊዜ ነሀሴ ሀምሌ መስከረም አካባቢ ያልቃሉ ስለዚህ አዲስ እህል ያስፈልጋል። እና ቶሎ የሚደርሱ እህሎች አሉ። ለምሳሌ ገብስ እንዳልኩት መስከረም አካባቢ ጀምሮ ጥቅምት በጣም ይደርሳል። ከዛ ድንች ቦቆሎ የቦቆሎ እሸት በጣም ጥቅምት ላይ ይደርሳል ማለት ነው። አሁን በኢትዮጵያ በጣም የቦቆሎ እሸት በጣም ወሳኝ የሆነ ምግብ ነው እሸቱ ጥሬው እንኳን ብዙ ያን ያለ የጥቅም ያለው ብዬ አላስብም። እሸቱ ግን በጣም ለምግብነት ይውላል ማለት ነው። ስለዚህ ይሄ ጥቅምት ወይም ደግሞ ኦክቶበር ላይ ደርሰህ ይደርሳል ማንኛውም ቤተሰብ ከዚህ ከደረሰ በኋላ ወይም ከጥቅምት በኋላ ምንድነው ምንም አይነት ችግር አይገጥመውም። የረሃብ ልጆቹን በተለያየ መልኩ በማዘጋጀት በቅቅል በጥብስ ወይም ፈልፍሎ አድርቆ ጤፍ እንጀራ ዳቦ በማድረግ ለልጆቹ ለቤተሰቦቹ እና ለራሱ መጠቀም ይችላል ማለት ነው። ስለዚህ የኦክቶበር በጣም ደስ የሚል በብዙ ሰዎች ዘንድ ተወዳጅ የሆነ የክረምቱ ወር አልፎ የበጋው ወር የሚተካበት መሸጋገሪያ የሆነ ወር ነው። ወር ነው እነዚህ መስከረም ጥቅምት ህዳር የሚባሉት መሸጋገሪያ ወይም ደግሞ ጸደይ ተብሎ የሚጠሩት ናቸው። እና በእነዚህ በእነዚህ ወራቶች በጣም ዝናቡ በጣም በሀምሌና በናሴ ይጨምር ነበረን በእነዚህ ወራቶች ላይ ይቀንሳል። ነገሮች አትክልቶች አዘርቶች አበባ ማበብ የሚጀምሩበት አብበው ፍሬ ማፍራት የሚጀምሩበት አረንጓዴ የሚበዛበት አደይ አበባ የሚባለው አበባዎች የተለያዩ አበባዎች የሚፈኩበት። ልክ ወደ አዝመራው ወጣ ስንል በጣም ደስ የሚል ስሜት የሚፈጥርበት ወቅት ስለሆነ ብዙ ሰው ይሄን ወቅት በጣም ይወደዋል ማለት ነው። ከዚህም በተጨማሪ የተለያዩ ነገሮች የሚደርሱበት ለምሳሌ ማር የሚቆረጥበት ንብ ያንባሉ ስለዚህ ይች ንብ በዚህ ወቅት አበባ ስለሚገኝ ይሄንን አበባ ቀስማ ማር በብዛት የሚመረትበት ያለውም ከጓሮ ቆርጦ ይጠቀማል የሌለው ደግሞ ከገበያ ገዝቶ ይጠቀማል ማለት ነው። ስለዚህ ኦክቶበር በጣም ደስ የሚል ነው። ከዚህ በተጨማሪ ሳሩ በጣም ስለሚመች ለከብቶች ለእንስሳቶች ምቹ የሆነ የሳር አቅርቦት ስለሚኖር ወተት በጣም በብዛት ይመረታል። በዚህ ወቅት ማኑም ንጹህ የሆነ ወተት በጣም ፍሬያማ የሆነ ወተት በዚህ ወቅት ይመረታል ስለዚህ ህብረተሰቡ ይህንን ወተት በጣም ይጠቀማል። ማለት ነው ለምግብነት እርጉ አለ ቄቤ አለ አሬራዋ አለ ስለዚህ እነዚህ ነገሮች በመጠቀም ራሱን ቤተሰቡን ለአገልግሎት ያውላል ማለት ነው። ስለዚህ በጣም ወሰኝ የሆነ ነገር

ሰዓት ይላል እንግዲህ ሰዓት ያው ጊዜን ለመለካት የምንጠቀምበት መሳቢያ ነው ብዙ ጊዜ ጊዜን እንለካበታለን እናውቅበታለን የምሳ ሰዓት የራት ሰዓት የእረፍት ሰዓት የስራ ሰዓት እያልን ከፋፍለን ጊዜያችንን እንጠቀምበታለን ማለት ነው። በተለያዩ ለተለያዩ አገልግሎቶች ስለዚህ ሰዓት የሚለው ያው ብዙ ጊዜ ሰዎች በእጃቸው ይይዛሉ በእጃቸው አንደኛ ለውበት ለውበት ይጠቀሙበታል ሁለተኛው ዋናውን እና ትልቁ ተግባር ያው ሰዓትን ለማየት ነው። ስንት ሰዓት ነው የሚለው ሰዓት ነው ሁለት ሰዓት ነው ሶስት ሰዓት ነው አራት ሰዓት ነው አምስት ሰዓት ነው ስድስት ሰዓት ነው። ሰባት ሰዓት ነው ስምንት ሰዓት ነው ዘጠኝ ሰዓት ነው አስራ ሁለት ሰዓት ነው የሚለውን የሚያውቁበት ነው። ጊዜያቸውን የሚለኩበት ነው ከዛ ውጪ ግን ለውበት መጠቀሚያነት ያገለግላል። ማነው ሰዓት ብዙ ጊዜ ሰዎች በስጦታ መልክ ይሰጣጣሉ ሰዓትን ለጓደኛቸው ለፍቅረኛቸው ለእናት ለአባቶቻቸው ወይም ለተለያዩ ለሚወዱት ሰው ሰዓት ቆንጅዬ የሆነ ሰዓት ተገዝቶ በስጦታ መልክ ይሰጣል ማለት ነው። ስለዚህ ሰዎች ይህንን ሰዓት እጃቸው ላይ በማድረግ ልክ እንደ መዝናኛ እንደ ጌጥም ተጠቅሞ ከዛ በተጨማሪ ደግሞ ሰዓት ማየት ሲፈልጉ ሰዓት ማወቅ ሲፈልጉ ደግሞ የሚያዩበት በጣም ብዙ ሰው እጅ ላይ የማይጠፋ በተለይ ሴቶች ወንዶች እነዚህ እነዚህ ነገሮች ሰዓትን እጃቸው ላይ የማያጠፉት ነገር ነው። ሰዓት በእጅ ከመያዝ በተጨማሪ ቤት ውስጥም እንደ ጌጥ አሁንም ይጠቀሙበታል ልክ ግድግዳ ላይ ይሰቀላል ግድግዳ ላይ ተሰቅሎ ይቆጥራል ማት ነው ልክ እንደዚህ እየዞረ ይቆጥራል። ስለዚህ አንደኛ ለቤቱ ማስዋጋነት እንደ ጌጣጌጥ ነገር ተደርጎ ይወሰዳል። ሁለተኛ ደግሞ ሰዓት ያዩበታል ሰዎች ስንት ሰዓት ነው የሚለውን ቁጭ ብለው በፈለጉ ሰዓት ማታ ቢፈልጉ ቀን በፈለጉት ሰዓት ስንት ሰዓት እንደሆነ ያዩበታል ይቆጣጠሩበታል ማነው ለምሳሌ ወደ ስራ ቦታ ለመሄድ ሰአታቸውን ቶሎ ቶሎ ያያሉ ማለት ነው። ሰዎች ቁርሳቸውን ለመብላት ፊታቸውን ለመታጠብ የሚያጠፉት ጊዜ አለ ስለዚህ እንዳይረፍድባቸው ስንት ሰዓት ብነሳ ነው? ቶሎ የምደርሰው ለምሳሌ አንድ ሰዓት ተኩል ከሆነ ወደ ስራ ቦታ የሚሄዱ አንድ ሰዓት ቦታ ከቤታቸው ለመነሳት ቀደም ብሎ አስራ ሁለት አካባቢ አስራ ሁለት ሰዓት አካባቢ ተነስተው ፊታቸውን ታጥበው ጥርሳቸውን ቦርሸው ቁርስ በልተው ሽንት ቤት ተጸዳድተው ልብሳቸውን ቀይረው ወደ ስራ እስከሚሄዱ አእንድ ሰዓት ተኩል ይሆናል ማለት ነው። ስለዚህ በዚህ መልኩ ነው ሰአታቸውን አጀስት የሚያደርጉት ማለት ነው። ለምሳሌ እኔ ብዙ ጊዜ ጠዋት ይረፍድብኛል እና ወይ ሁለት ደቂቃ ሲቀር ወይ ሶስት ደቂቃ ሲቀር ልክ ቁርስ ይቀርባል ማለት ነው። እና ብዙ ጊዜ ሳልጨርሰው ነው ወደ ሰርቪስ ወይም ደግሞ ወደ ትራንስፖርት ቦታ ምሮጠው ማለት የምሄደው ማለት ነው። እና ቀድሞ ተነስቶ ሰዓትን በአግባቡ ተጠቅሞ መጠቀም በጣም ብልህነት ነው ጠቃሚ ነው ማት ነው። ስለዚህ ሰዓት በጣም ጥሩ የሆነ ነገር ነው። ከዚህም በተጨማሪ ስራ ይሰራል ስራ ሲሰራ የሚለካው በሰአት ነው። ብዙ ጊዜ አንድ ሰው ለምሳሌ እኔ አንዲት የጉልበት ሰራተኛ አምጥቼ የሆነ የሚቆፈር ነገር ቢኖር ወይም ደግሞ የሚሰራ ስራ ቢኖር ከልጁ ጋር አዋዋላለሁ በሰራው ልክ ነው በሰአቱ ነው። የምከፍለው የሚለውን ነገር ማነው ለምሳሌ በሰአት ከሆነ የምከፍለው ልክ ለአሥራ ሁለት ሰዓት ከሰራን በሰአት ስንት ነው የምከፍለው የሚለውን ያንን መያዝ አለብኝ? ያንን ስራ ጨርሶ ከሆነ ደግሞ ኮንትራት ይባላል የሆነን ስራ ይሄን ሰርተህ ለምሳሌ አንድ ሺህ ወር እከፍላለሁ ሁለት ሺህ ወር እከፍላለሁ አምስት ሺህ ብር እከፍለሃለሁ ይባላል እና ይሄ ኩንትራት ነው። የሚባለው በፈለገው ሰዓት እሱ እንደፈለገ ጠዋት አስራ ሁለት ሰዓት ተነስቶ እስከ ማታ አስራ ሁለት ሰዓት ሊጨርሰው ይችላል ወይ ቀስ እያለ ዘና እያለ መስራት ይችላል ማለት ነው። ስለዚህ ሰዓት ወሳኝ ነው ማለት ነው። ስራዎችን ለማሰራት ምን ያህል ሰዓት ነው የሚሰራው በቀን አንድ ሰው ምን ያህል መስራት አለበት ለምሳሌ በኢትዮጵያ በቀን ስምንት ሰዓት ነው መስራት ያለበት ይባላል። ስምንት ሰዓት መስራት አለበት ተብሎ ሲቪል ሰርቪስ ያመጣው ህግ ነው ስለዚህ አንድ የመንግስት ሰራተኛ ወደ ስራ ቦታ ወደ ተቋሙ ሄዶ ለስምንት ሰዓት መስራት አለበት ማለት ነው። በቀን ብቻ አይደለም በሳምንት ምን ያህል ነው የሚሰራው ተብሎ ሁሉ እንትን ይባላል እና በሳምንት ሰላሳ ዘጠኝ ሰዓት ነው በኢትዮጵያ ማለት ነው የሚሰራው በሳምንት ሰላሳ ዘጠኝ ሰዓት አለ። ስለዚህ ይሄንን ሰዓት መስራት አለበት ማለት ነው የሚፈለገውን ክፍያ ለማግኘት ደሞዙን ለማግኘት በትክክል የተቀመጠለትን ሰዓት ሳይሸራርፍ መስራት አለበት ማለት ነው

ቅዳ ይላል እንግዲህ ቅዳ ማለት ያው የሆነን ነገር ወደሆነ ቦታ ገልብጥ እንደማለት ነው እኔ ስረዳው ማለት ነው። ስለዚህ ቅዳ ለምሳሌ ውሃ ይቀዳል ውሃ ከተለያዩ ቦታዎች ወደሆነ ቦታ ይቀዳል ያ ማለት ምንድነው? ለምሳሌ ውሃው ከዛ ካሚኖርበት ካለበት ከጉድጓድ ሊሆን ይችላል ከወንዝ ከኩሬ ከምንጭ ከሀይቅ ሊሆን ይችላል። በተለያዩ መንገዶች ወደ ሌላ ቦታ ሊጓጓዝ ይችላል በቱቦ ሊሆን ይችላል ወይም ደግሞ በሌሎች ፕላስቲክ መያዣ ነገሮችን በማድረግ ወይም በእንስራ በሚባለው እና በመሳሰሉት ነገሮች ከአንድ ቦታ ወደ ሌላ ቦታ ለተለያዩ አገልግሎቶች ይቀዳል ማለት ነው። እና ቅዳ የሚለው ቃል በዚህ መልኩ ይገለጻል ማለት ነው። ስለዚህ ውሃ ቅዳ ይባላል እኔ ተወልጄ ባደኩበት አካባቢ ብዙ ጊዜ ይሄ የተለመደ ቃል ነው ምክንያቱም ውሃ የሚመጣው ከምንጭ ነው ወይ ከወንዝ ነው ወረድ ብሎ የተወሰነ ርቀት ተጉዘን ወደዛ ሄደን ነው የምናመጣው እና ውሃ ቀዳ ይባላል። ስለዚህ ውሃ ቀዳ ከተባለ ከዛ ካለበት ቦታ በእንስራ ሊሆን ይችላል በጄሪካ ሊሆን ይችላል በተለያዩ የውሃ መያዣ እቃዎች ውሃ ከዚያ ቦታ ወደ ቤት አጓጉዛለሁ ማለት ነው። እና እኔ እንደውም ልጅ እያለሁኝ እናቴን በዚህ ውሃ በመቅዳት አግዝ ነበረ ምክንያቱም ውሃ የምናመጣበት ቦታ ትንሽ ራቅ ይላል ስለዚህ ራቅ ስለሚል ጄሪካ ተዘጋጅቶልኝ በዛ ጄሪካ አንዴም ሁለቴም ሶስቴም እንደአስፈላጊነቱ በመቅዳት እናቴን አግዝ ነበር። እና ይሄ በጣም በተለይ ወደ ገጠሩ የሀገራችን ክፍል እናቶች እናቶችን በጣም የስራ ጫና የሚያሳድረ ነው ውሃ በቅርብ አለመገኘት ማለት ነው። እና ይሄ ነገር በጣም ለወደፊቱ ተስተካክሎ የሚመለከተው አካል በየቤቱ ውሃ የሚያደርስበት መንገድ መኖር አለበት ማለት ነው። ስለዚህ ውሃ ቅዳ የሚለው ይቀራል። በርግጥ ቧንቧሀም ቢገባ ቤት ላይም ቢገባ ከቧንቧው ወደ የሚፈለገው እቃ ውሃ መቀዳት አለበት ለምሳሌ እኛ አሁን ባለውበት ቦታ ውሃ በሳምንት ሁለት በሁለት በሁለት ሳምንት አንዴ ነው የምትመጣው ቧንቧዋ ማለት ነው። የሚመለከተው አካል ለኛ የሚልክልን በሳምንት ሁለቴ ነው ማለት ነው። ስለዚህ ይቺን በሳምንት ሁለቴ የምትመጣ ዉሃ አንዴ ነው የምንቀዳ እኛ አንዴ እንቀዳለን በትልቅ ጄሪካ ለምሳሌ አራት መቶ ሊትር እሚይዝ ጄሪካ ትልቅ እንትን አለኝ ስለዚህ ሮቶ ይባላል በዛ ሮቶ አራት መቶ ሊትር ይይዛል ስለዚህ ያንን አራት መቶ ሊትር እቀዳለሁ ማለት ነው። በተጨማሪም ሌሎች ትንንሽ የውሃ መቅጃ እቃዎች አሉ ጄሪካኖዎች አሁን በአብዛኛው ጄሪካን ነው የምንጠቀመው ስለዚህ ጄሪካን ባልዲ የመሳሰሉት ነገሮች አሉ በእነሱም እቀዳለሁ ማለት ነው። እኔም እቀዳለሁ ባለቤቴም እቀዳለሁ ማንኛውም እዚያ ቤት ያለ ሰው ልክ ውሃ ይቱ እንደመጣች ምክንያቱም ቶሎ ነው የምትሄደው መጣች ከአንድ ቀን ራሱ ላትቆይ ትችላለች ስለዚህ ቶሎ ቀድተን ከዛ በኋላ ለልብስ ማጠቢያ ለምግብ ማብሰያ ለልጆች ልብስ ማጠቢያ ሰውነታቸውን ለማጠብ ለተለያዩ ነገሮች እንጠቀመዋለን ማለት ነው። ቆጥበን ነው የምንጠቀመው ግን ይህን ስናደርግ ምክንያቱም በሁለት ሳምንት አንዴ የምናገኘውን ውሃ እንደፈለግን የምንደፋፋው ከሆነ ወይ ከሌላ ወይ ከሌላ ቦታ ሄደን መቅዳት ሊኖርብን ይችላል ማለት ነው። ያንን ቆጥበን ካልተጠቀምን ሌላ ቦታ ወይ ጎረቤት ካላቸው ሄደን ከእነሱ ቤት ልንቀዳ እንችላለን ወይ ደግሞ በአካባቢው ያለች ምንጭ ውሃ ወራጅ ውሃ ካለ ወይም ሀይቅ ኩሬ የመሳሰሉት ካሉ እዚያ ጋ ሄደን መቅዳት ልንገደድ እንችላለን ማለት ነው። እና ይሄን የተቀዳ ውሃ በአግባቡ መጠቀም አለብን ማለት ነው ምክንያቱም የሚወጣው ጉልበት ቀላል አይደለም ጉልበቱ አለ ጊዜው አለ እቃው አለ ስለዚህ ይሄንን ሄዶ እዚያ ቦታ ተሸክሞ አምጥቶ እንደፈለጉ መጠቀም እንደፈለጉ መደፋፋት ትክክል አይደለም ማለት ነው። ስለዚህ ቅዳ የሚለው በዚህ መልኩ ይገለጻል ከዚህ በተጨማሪም ቅዳ ይባላል። ለምሳሌ መጠጥ ቤት ሰዎች ይጠጣሉ ከጓደኛ ጋር ከቤተሰብ ጋር ከተለያዩ ሰዎች ጋር ቁጭ ብለው መጠጥ ይጠጣሉ እና መጠጥ ቅዳልኝ ይባላል ለምሳሌ ወይ ቢራ ቅዳልኝ ጠጅ ቅዳልኝ ወይን ቅዳልኝ የመሳሰሉት እነዚህ አልኮልነት ያላቸው ነገሮች ጠላ ቅዳለኝ ወይ ውሃ ቅዳለኝ ይባላል። መጠጥ ቤት ምግብ ቤት እነዚህ እነዚህ ነገሮች ቦታዎች ቅዳ ይላሉ እና ይህንን ቃል ብዙ ጊዜ ይጠቀሙታል ማለት ነው። ስለዚህ የቅዳ የሚለው ቃል ለነዚህ እና ለመሳሰሉት ነገሮች ይጠቅማል ማለት ነው

ታች ይላል እንግዲህ ታች ማለት የሆነ የቦታን አቀማመጥ ወይም ደግሞ የቦታዎች ከፍታ አለ ስለዚህ ያንን ከፍታ ለመግለጽ የምንጠቀምበት ነው ማለት ነው ስለዚህ ከፍታውን ምን ያህል ነው ላይ ነው ታች ነው አንጻራዊ በሆነ ሁኔታ ነው እንግዲህ አሁን ታች እና ላይ ስንል የሆነን ቦታ ከሆነ ቦታ አንፃር ስንናየው ታች ሊባል ይችላል ላይ ሊባል ይችላል ማለት ነው ስለዚህ ስሎፑ ወይም ደግሞ ስሎፕ ወይም ደግሞ በአማርኛ ከፍታው ብለን ብንለው ይሻላል ስለዚህ ይሄንን ከፍታ በተለያየ መንገድ ልንገልጸው እንችላለን ማለት ነው ስለዚህ ለምሳሌ አልጋ ለምሳሌ አልጋ ሲሰራ ሰዎች የሚተኙበት ልጆች የሚተኙበት ባልና ሚስት የሚተኙበት አልጋ ላይና ታች አለው ይባላል ስለዚህ ላይ ወደ ላይ ካለ ወደ ትራሳችን ማለት ነው አንገታችን የሚያርፍበት ማለት ነው ላይ የሚባለው ወደ እግራችን በኩል ያለው ደግሞ ታች ይባላል ማለት ነው ስለዚህ ላይ እና ታቹ ሲቀመጥ በከፍታ የተወሰነ እንትን ይደረግበታል ወይ ትራስ ይደረግበታል ትንሽ ከፍ እንዲያደርግ ወደ ላይ በኩል ምክንያቱም አንገታችን ቀና ነው ማለት ያለበት ያው በተፈጥሮም እግር ወደ ታች ነው ዝቅ ብሎ ያለ ነገር ነው። አንገት ደግሞ ከሁሉም ከፍ ብሎ ወይም ደግሞ ጭንቅላታችን ከሁሉም ከፍ ብሎ ነው የሚቀመጠው እና ስንተኛም ይሄንን ሪትም ጠብቀን ነው የምንተኛው ማለት ነው ስለዚህ ታች ወደ ታች ሁን ይባላል ወደ ላይ ሁን ይባላል እና ታች እና ላይ የሚለው ይሄንን ውሃ ብዙ ጊዜ ወደ ታች ነው የሚሄደው ወደ ቁልቁለት ነው የሚሄደው ወደ ላይ አይሄድም በጣም ይሄ ተፈጥሮአዊ የሆነ ህግ ነው ማለት ነው ግራቪቲሽናል ፎርስ አለ ወይም ደግሞ የመሬት ስበት የምንለው እሱ ውሃን ወደ ታች ነው የሚሄደው ማለት ነው ስለዚህ ወደ ታች ወይ እየተንዳረደረ ወደ ማንኛውም ቦታ ይጓዛል ማለት ነው እና ታች የሚለው ብዙ ጊዜ ውሃ የሚሄድበት የውሃን ዳይሬክሽን የሚያመለክት ለምሳሌ ውሃ ዝም ብዬ የሆነ ቦታ ላይ ብደፋ ወደ ታች ነው የሚሄደው ማለት ነው ዝቅ ወዳለው ቦታ ከከፍታ አንፃር ሲታይ ዝቅ ወዳለው ቦታ ይሄዳል እየተንደረደረ ማለት ነው እና ዝቅተኛ ቦታ ከፍተኛ ቦታ ይባላል። ብዙ ጊዜ በቦታም በሳይንሱም በምናይበት ጊዜ ለምሳሌ ከፍተኛ ቦታ የሚባሉት በጣም ቀዝቃዛ ወደ ሰማይ የተጠጉ የሆኑ እና ቅዝቃዜ ያለባቸው ብሩዳማ ውሃማ የሆኑ አካል ቦታዎች ከፍተኛ ቦታዎች ናቸው ይባላል። ለምሳሌ አሁን እኔ ባለውበት አካባቢ ጮቄ የሚባል ተራራ አለ ወይም ቦታ አለ ማለት ነው ስለዚህ ይህ ጮቄ የሚባለው ቦታ ነው እዚያው ቦታን እንደ አጋጣሚ ሄዶ የማየት እድሉ በነበረኝ አንዴ ሄጄ አይቼዋለሁ። በጣም የውሃ ማማ ተብሎ የሚጠራ ነው በጣም ከፍተኛ ቦታ ነው። ውሃዎች አሉበት የተለያዩ ምንጮች ወንዞች የሚነሱበት ቦታ ነው። እጽዋቶችም እዚህ አካባቢ የሚበቅሉት ለየት ያሉ ናቸው እንስሳቶችም ሰዎችም እዚህ አካባቢ ሲኖሩ ለየት ያሉ ናቸው ማለት ነው እዚህ አካባቢ ያለው ቦታ በጣም ከፍተኛ ቦታ ነው የሚባለው ማለት ነው ከዚያ በተቃራኒ ደግሞ ወደ አባይ በረሃ ምናምን የሚባል አለ ዝቅተኛ ቦታ እዚያ ቦታ ደግሞ ሲኬድ በጣም ሙቀት ያለበት በብዛት ይሄው ሙቀት በጣም በረሃማ የሆነ ለሰው ልጅ ተስማሚ ያልሆነ ቦታ ነው ስለዚህ ያ ቦታ ታች ተብሎ ይጠራል ማለት ነው እና ታች እና ላይ የሚለው በዚህ መልኩ ይገለጣል በተለይ ደግሞ አሁን አባይ አለ አባይ ማለት በአለም ትልቁ ወንዝ ነው በርዝመት ማለት ነው በጣም ትልቁ ረጅሙ ወንዝ አባይ ነው በአለም አቀፍ ደረጃ እና ይሄ አባይ መነሻው የት ነው ኢትዮጵያ ነው የሚነሳው ከሰባ ሰማኒያ ፐርሰንት በላይ ውሃው የሚነሳው ከኢትዮጵያ ነውና ከኢትዮጵያ ተነስቶ ነው ወደ ሱዳን ግብጽ እና ወደተለያዩ ታችኛው የተፋሰስ ሀገሮች ይባላሉ እነዚህ ከኢትዮጵያ በታች ያሉት ታችኛው የተፋሰስ ሀገራት ይባላሉ እና በዚህ መልኩ ምክንያቱም ውሃው ወደ ታች ነው የሚሄድ ብያችኋለሁ ዝቅ እያለ ዝቅ ነው የሚሄድ ኢትዮጵያ ደግሞ ያለችበት ቦታ ከፍተኛ ቦታ ነው ስለዚህ እዚህ ከፍተኛ ቦታ ላይ የሚነሳ በጣም ከፍተኛ የሆነው ውሃ የውሃ ማማ አለ። እዚህ እየተነሳ ወደ ግብጽ ሱዳን ታንዛኒያ ምናምን ይወርዳል እና እነዚህ አገሮች ብዙ ጊዜ ይህን ውሃ በዚህ ውሃ ሲጣሉ ሲጨቃጨቁ የተለያዩ ክሶች ሲቀርቡ ይስተዋላል እና ታችኛው እና ላይኛው የሚለው በዚህ መልኩ ይገለጻል ማለት ነው።

አዎ ይላል እንግዲህ አዎ ማለት ያው የተለያዩ ጥያቄዎች በሚጠየቁበት ጊዜ ለዚያ ጥያቄ አዎንታዊ ምላሽ ለመስጠት የተፈለገ ነው። ስለዚህ አዎ ካላንድ ሰው ለምሳሌ ምሳ በልተሃል አዎ ይባላል። ወደ ትምህርት ቤት ሄደሃል አዎ ከሄደ አዎ ይላል ካልሄደ አልሄድኩም ይላል ማለት ነው። ስለዚህ አዎ የሚለው ፖዘቲቭ ለተጠየቀው ጥያቄ ቀጥተኛ የሆነ ምላሽ ለመመለስ የምንጠቀምበት ነው ማለት ነው። ስለዚህ ለምሳሌ ተማሪዎች መምህር ክላስ ውስጥ ገብቶ በሚያስተምርበት ሰዓት አስተምሮ አስተምሮ ገብቷችኋል ወይስ አልገባችሁም ከገባችሁ ገብቶናል አዎ ይላሉ። ካልገባቸው አልገባንም አይ አልገባንም ይላሉ ማለት ነው። ስለዚህ አዎ ማለት ለዛ ነው የተጠየቀው ጥያቄ አዎንታዊ የሆነ መልስ ምላሽ ለመስጠት የጠየቀው አካል ትክክል ነው አዎ ተደርጓል ሆኗል ብሎ ለመመለስ የተፈለገበት ነው ማለት ነው። ስለዚህ ብዙ ሰዎች ይህንን እንትን ይጠቀማሉ አዎ አዎ ይላሉ እና ጥያቄዎችን ሲሰሩ በትክክል ሰርተው ከሆነ እነዛን የተባሉትን ነገሮች መልሳቸው አዎ ይሆናል ማለት ነው። ስለዚህ ለምሳሌ አንድ ሰው ቁጭ ብሎ በሚያወራበት ሰዓት አዳማጩ አዎ አዎ ትክክል ነው አዎ እያለ መልስ ይሰጣል ማለት ነው። ያማለት አንደኛ ያንን ሰው የሚናገረውን ሰውዬ እየተከታተለው መሆኑን ለመግለጽ ነው። አንዳንዴ ራሳችንን እያወዛወዝን አዎ ትክክል ነው አዎ እያልን እንትን እንላለን ማለት ነው። እና እየተከተልነው መሆኑን እያዳመጥነው መሆኑን በትክክል እሱ የሚያወራውን ነገር ያ አድማጩ እንትን እያለው መሆኑን ለመግለጽ እንጠቀምበታለን። ከዛ ውጪ ግን ያው ጥያቄዎች አሉ የተለያዩ ጥያቄዎች አሉ። ስለዚህ እነዚህን ጥያቄዎች አድርገናቸው ከሆነ እና የተጠየቅናቸው ጥያቄዎች አዎንታዊ የሆነ ምላሽ ካላቸው ትክክል ከሆኑ አዎ እያልን እንመልሳለን ማለት ነው። ለምሳሌ አንድ ሰው ጠዋት ላይ ወይም ደግሞ አንድ የመንግስት ሰራተኛ ስራ ይታዘዛል በአለቃው በኩል ማለት ነው። ስለዚህ ስራ ሲታዘዝ የተለያዩ ትእዛዛቶች ይሰጡታል ይሰጡታል ከዛ ያንን ሲያከናውን ሲያከናውን አንድ በአንድ ሰርቶ ይሆናል ከዛ አለቃው መጥቶ ይጠይቀዋል ማለት ነው። ስለዚህ እነዚህ እነዚህን ነገሮች ሰርተሃል ይሄን ሰርተሃል ይሄን ሰርተሃል አዎ ይሄን ሰርተሃል አዎ ይሄን ሰርተሃል አዎ እያለ ለዚያ ለተጠየቀው ጥያቄን መልስ ይሰጣል ማለት ነው። ስለዚህ አዎ የሚለው ያው ትእዛዝ አለ ያንን ትእዛዝ ፈጽመሃል ወይስ አልፈፀምክም አድርገሃል ወይስ አላደረክም እየተባልን በተለይ እንጠየቃለን ማለት ነው። ልጅ እያለሁ እኔም ወላጆቼ ወደ ሰው ሀገር ሲሄዱ ለቅሶ ወይ ሰርግ ወይ የሆነ ክርስትና በሚሄዱበት ሰዓት ወይ ገበያ በሚሄዱበት ሰዓት ለኔ የተለያዩ ሀላፊነቶችን ሰጥተውኝ ይሄዳሉ ከቤት ያሉትን እንስሳትን እንድንከባከብ ውሃ እንድሰጣቸው ለዶሮዎች ለበጎች ለከብቶች እንዳይጠፉ እንድጠብቅ። ልጆችን እኔ ትልቅ ነኝ የመጀመሪያ ልጅ ነኝ ታናናሾች አሉ እነሱን እንድንከባከብ ምሳ እንዲበሉ ማድረግ ልብሳቸውን እንዲቀይሩ እንዲለብሱ ማድረግ ይህ ሁሉ ሀላፊነት አለብኝ። እና ልክ ሲመለሱ ይጠይቁኛል አንድ በአንድ አዎ ከብቶች ውሃ ተጥተዋል አዎ ዶሮዎች ውሃ ተጥተዋል አዎ ልጆች ምሳበ ልተዋል አዎ አንተ ምሳ በልተሃል አዎ። ከብቶችን አሁን አይተሃቸዋል የት ላይ ነው ያሉ አይቻቸዋለሁ አዎ እዚህ ቦታ ነው ያሉ እያልኩኝ ጥያቄዎችን እመልሳለሁ ማለት ነው። ስለዚህ በዚያን ጊዜ ወላጆቼ በጣም ደስተኛ ይሆናሉ መኖራቸውንም መደረጋቸውንም በአካል የሚያረጋግጡት ነገር ስለሆነ በጣም ደስተኛ ሆነው እኔን ያደንቁኛል ይመርቁኛል ያመሰግኑኛል ማለት ነው። ስለዚህ ካልሆነ ግን ያው የተለያዩ እርምጃዎች ይወሰዱብኛል ልገረፍ እችላለሁ ስድብ አለ እና የተለያዩ ቅጣቶች አሉ ያንን ካላደረኩኝ ልቀጣ እችላለሁ ማለት ነው። ስለዚህ አዎ የሚለው ያው አዎንታዊ ነገር የተደረገ ነገር መሆኑን ለመግለጽ እና ለመሳሰሉት ይሆናል ማለት ነው።

ሆቴል ማለት እንግዲህ በጣም ትልቅ የሆነ በመጠን በጣም ግዙፍ የሆነ ትልቅ ቤት ነው። ያ ቤት ደግሞ ወይም ደግሞ ህንፃ ነው ስለዚህ ያ ህንፃ ደግሞ ሆቴል ባለሆቴል የተባለበትን ምክንያት ምንድነው? ለሰው ልጅ የሚያስፈልጉ ምግቦችን ያዘጋጃል መጠጦችን ያዘጋጃል ማለት ነው። ስለዚህ አንድ ሰው ሆቴል ሄዶ ማንኛውንም አይነት የምንግብ የመጠጥ አይነት ቢያዝዝ የማግኘት እድሉ ከፍተኛ ነው የሚሆነው ማለት ነው። በሚፈልገው አይነት በሚፈልገው መጠን የሚፈልገውን አይነት መጠጥ ቢያዝዝ ሆቴል በጣም አዘጋጅቶ ማቅረብ ይችላል ማለት ነው። ስለዚህ ሆቴል የተለያዩ ጥቅሞች አሉት እነዚህ ጥቅሞች ምንድን ናቸው? አንደኛ የአካባቢው ማህበረሰብ የሚፈልገውን አይነት ምግብ ቢፈልግ እዛ ጋር ሄዶ አዘዞ መመገብ ይችላል ለምሳሌ ቤት ላይ ቶሎ ምግብ ማድረስ ካልቻለ ካልተሰራ በተለያዩ አጋጣሚዎች ከሌለ ቤተሰቦቹን ይዞ ሰውየው ወይም ሴቲዮዋ ከዚያ ሆቴል ይጋበዛሉ ማለት ነው። ሁለተኛ ሆቴል ያው ትልልቅ ሰዎች የሚገቡበት በብዛት ሰዎችን የሚያስተናግድ ብዙ ሰዎችን በአንዴ የሚያስተናግድ በተለይ ከሌላ ቦታ ለስብሰባ ለተለያዩ ጉብኝት የሚመጡ ሰዎች መኖሪያቸው ሆቴል ነው ማለት ነው። ስለዚህ የሚኖሩት ከዛ የሆቴል ላይ አንደኛ የአልጋ አገልግሎት አለው የመኝታ አገልግሎት አለው። ስለዚህ ያንን አገልግሎት ማንኛውም ቤታቸው ውስጥ የሚያገኙትን ነገር ሁሉ ያገኙበታል ሻወር ምግብ መጠጥ ከፈለጉ ማንኛውንም ነገር የሚያገኙበት ነው ማለት ነው። ስለዚህ ልክ እንደ ቤታቸው ሆነው የሚኖሩበት እንትን ነው ማለት ነው ቦታ ነው ማለት ነው። ስለዚህ ሆቴሎች በጣም ለአንድ አካባቢ ትልቅ ኢንቨስትመንት ናቸው ለማህበረሰቡ ትልቅ አገልግሎት ይሰጣሉ። ምክንያቱም የተለያዩ ድርጊቶች ለምሳሌ የእግር ኳስ ጨዋታ ውድድር ሊኖር ይችላል ስፖርታዊ ውድድሮች የተለያዩ ስብሰባዎች ፖለቲካዊ ስብሰባዎች የተለያዩ ሃይማኖታዊ በዓላት በሚከበሩበት ሰዓት እንግዶች ከተለያየ ቦታ ይመጣሉ ወደዚያች ከተማ እና እነዚህ ሆቴሎች ናቸው በብዛት የሚያስተናግዱት ማለት ነው። ለምሳሌ አሁን በዚህ በደብረ ማርቆስ ከተማ ህዳር ማርያም ህዳር ሃያ አንድ ማርያም በጣም ትከበራለች በጣም የምትለያዩ ሰዎች ከተለያየ ከርቀት ቦታ መጥተው አከብረው ያከብራሉ እና ቶሎ መመለስ አይችሉም ትራንስፖርት ችግር ሊኖር ይችላል። ከተማዋን ቆይተው መፍቀድ ማነው መጎብኘት ይፈልጋሉ እና መኖር ማረፊያ ቦታቸው በቃ ትክክለኛ ዘና ብሎ ሊያልፉበት የሚችሉት ቦታ የት ነው የሆቴል ነው ማለት ነው? ስለዚህ ሆቴል ውስጥ ለአንድ ቀን ለሁለት ቀን ለሶስት ቀን ለሳምንት ለፈለጉት ቀን ብራቸውን እየከፈሉ የሚፈልጉትን የምግብ አይነት እየተመከቡ መቀመጥ ይችላሉ ማለት ነው። ስለዚህ ሆቴሎች በጣም ወሳኝ ናቸው ማለት ነው። ስለዚህ ሆቴል ያለበት አካባቢው ሁሉ እንቅስቃሴው ምክንያቱም ሰው ለጉብኝት በመጣ ቁጥር ለሰብሰባ በመጣ ቁጥር ለተለያዩ ስራዎች ወደዛች ከተማ ሲመጣ ኢንቨስት የሚያደርገው ገንዘብ አለ ማለት ነው። የሚገዛው ቃል ለምሳሌ ሌላ ቦታም የማይገኝደብረማርኮስ ከተማ ብቻ የሚገኙ እቃዎችም ሊኖሩ ይችላሉ። የተለያዩ ሱቆች ሌሎች ትንንሽ ሬስቶራንቶች ካፌዎች ሁሉ የገቢ ምንጭ ያገኛሉ ማለት ነው። ምክንያቱም ሰው በብዛት በተንቀሳቀሰ ቁጥር የሚገዛው የሚሸጠው የሚለዋወጠው የገንዘብ ፍሰቱ ይጨምራል በአጠቃላይ ማለት ነው። እና እነዚህ ሆቴሎች በጣም አገልግሎታቸው ከፍተኛ ነው ማለት ነው። እና ህብረተሰቡ ትኩረት ሰጥቶ እንደራሱ ሀብት ንብረት አድርጎ መቆጣጠር አለበት ማለት ነው። ምክንያቱም አንዳንዴ አንዳንድ አለመግባባቶች ከመንግስት ጋር በሚፈጠር ጊዜ ወይም በተለያዩ ምክንያቶች አንዳንድ ሆቴሎች ሲቃጠሉ ይታያሉ ውድመት ሲደርስባቸው በድንጋይ ሲመቱ እንደዚህ እንደዚህ አይነት ነገሮች መወገድ ያለበት ነው ምክንያቱም እነዚህ ሆቴሎች የሚሰጡት አገልግሎት ለከተማው ነው በአጠቃላይ ለከተማው ህዝብ ነው። የከተማው የአካባቢው ነዋሪ ነው እዚያ ውስጥ ተቀጥሮ በአስተናጋጅነት በምግብ ማዘጋጀት በተለያዩ መስተንግዶ ቦታዎች ላይ የሚቀጠረው እና እንደነዚህ እና ለመሳሰሉት አገልግሎት ሲል የህብረተሰቡ ሆቴሎችን በብዛት እንዲገነቡ መንግስትን ጫና ማድረግ ባለሀብቶችን መገፋፋት ምክንያቱም ሆቴሎች ካሉ እየተለያዩ ስብሰቦች የመካሄድ እድላቸው ከፍተኛ ስለሚሆን ማለት ነው። ስለዚህ ሆቴል በጣም ጥቅሞች ያሉት ብዙ የሆኑ ጥቅሞች ያሉት ስለሆነ መንከባከብ አለብን ማለት ነው

ልብ ይላል እንግዲህ ልብ ማለት ያው ዋናው የሰውነታችን ክፍል ነው። ልብ ከሌለው አንድ ሰው ያው ደም የሚረጭ። የሚ ወደ ሰውነታችን የሚረጭ እንደገና ወደ ሳምባ የሚመልስ ዋናው አካላችን ስለሆነ ልብ በጣም ወሳኝ ነው። ማነው የልብ ስራ ሌላ አካል የሚተካው እንትን ሚለው አይደለም? ስለዚህ ልባችንን በደንብ በጥንቃቄ ከጉዳት ከአደጋ ከመጠበቅ መከላከል አለብን ማለነው። አንድ ሰው ልቤን አመመኝ ማለት ልክ አእምሮውን እንደታመመ ነው የሚቆጠረው። ምክንያቱም ልብ አስፈላጊ የሆኑ ለሰውነታችን አስፈላጊ የሆኑ ለአጠቃላይ ለሰውነታችን አስፈላጊ የሆኑ ንጥረ ነገሮችን በደም አማካኝነት ወደ ሰውነታችን የሚረጭልን። እንደገና ከረጨ በኋላ ደግሞ ያቀበለውን ደም ወደ መልሶ ወደ ሳምባ ወይም ወደ ተለያዩ ክፍሎች የሚመልስ ነው። እና የተለያዩ ክፍሎች አሉት ደም ቅዳ ደም ወሳጅ ደም መላሽ የሚባሉ። ስለዚህ እነዚህ የራሳቸው የሆነ በኦክስጅን የበለፀገ በምግብ የበለፀገ ደም ወደ ሰውነታችን እንደገና ይህን ምግብ የሌለውን ወይም ደግሞ ኦክስጅን የሌለውን ደም ደግሞ ወደ ሳምባ ወደ ሚመለከተው ወይም ደግሞ ወደ ልብ ወደ ራሱ የሚመልስ የተለያዩ ክፍሎች አሉት ማለት ነው። ስለዚህ ልብ በጣም ወሳኝ የሆነ የሰውነታችን ክፍል ነው ማለት ነው። ስለዚህ ልብ በጣም በጥንቃቄ ማንኛውም ሰው ልቡን የልብ ህመም ሲባል በጣም ከባድ ነው በተለይ ልባችንን ስንታመም የመዳን እድላችን ዝቅተኛ ነው ሚሆነው ምክንያቱም ልብ በጣም ሴንሲቲቭ የሆነ ወይም ደግሞ በቀላሉ ሊጠቃ የሚችል ነገር ነው። አንዴ ከተጎዳ በቀላሉ ወደነበረበት ሊመለስ የማይችል ለሰው ልጆች በጣም ከፍተኛ የሆነ ግልጋሎት የሚሰጥ የአካላችን ክፍል ነው። እና ልባችን በጣም ወሳኝነት አለው ማለትነው። ስለዚህ ልብ በጣም ሰው ስራውን እንዲሰራ ልቡ ልብ ያስፈልጋል በቃ ልብ በትክክል ስራውን መስራት አለበት የሰው ልጅ የጉልበት ስራ ሊሆን ይችላል የአእምሮ ስራ ሊሆን ይችላል ወይም ደግሞ የተለያዩ ስራዎችን ለመስራት ልቡ በትክክል ስራውን ከሰራ ጉልበት ያገኛል ማለት ነው። ስለዚህ ጉልበት ያለው ሰው ደግሞ ስራ መስራት አያቅተውም ማለት ነው። ስለዚህ ልብ ግን በትክክል ስራውን መስራት ካልቻለ በጣም የመድከም የድካም ስሜት ለምሳሌ በምንንቀሳቀስበት ጊዜ በምንሮጥበት ጊዜ ልባችን ነው ስራው ሚሰራው ማለት ነው። ስለዚህ ልብ ቶሎ ቶሎ ደም እሚረጭ ከሆነ እኛም ቶሎ ቶሎ ስራችንን መስራት እንችላለን ቶሎ የማይረጭ ከሆነ ሚፈለገውን ደም የሚፈለገውን ምግብ ወደ ሰውነታችን ማይልክ ከሆነ ግን ያ የልብ ችግር ያለበት ነው። የልብ ድካም አለብኝ ይባላል ብዙ ሰው እንደውም አንዳንዴ የልብ ድካም አለብኝ ይላል እና የልብ ድካም ማለት ልብ በትክክል ስራውን አይሰራም ማለት ነው። ለምሳሌ የሆነች ዳገተማ የሆነች ቦታን የሆነን ሰው ውጣ ብንለው ቶሎ ቶሎ ይተነፍሳል ቶሎ ቶሎ ይተነፍሳል እና ይሄ የሚተነፍሰው ለምንድነው? አስፈላጊው የሆነ ምግብ አያገኝም ወይም ደግሞ ልቡ በደንብ ስራውን አይሰራም ማለት ነው። እና እሂ ሰው የልብ ድጋም አለበት ይባላል እና እሄ የልብ ድካም ደግሞ ያው ተፈጥሮአዬ በሆኑ ነገሮች ሊታከም ይችላል። ወይ አካባቢ በመቀየር እንቅስቃሴ በማድረግ በተለይ ስፖርት በመስራት የልባችንን ጥንካሬ ደህንነት መጠበቅ እንችላለን። እለታዊ የሆኑ ስፖርቶች በየቀኑ በየእለቱ የተወሰነ የተወሰነ ሩጫ ብንሮጥ እንቅስቃሴ ብናደርግ ሶምሶማ ሩጫ አለ። ዝላይ አለ የተለያዩ የስፖርት አይነቶችን እንቅስቃሴዎች አሉ ምናምን እነሱን ብናደርግ በተወሰነ መልኩ ልናሻሽለው እንችላለን። ወይም ደግሞ ግን ልብን ሳይያዝ ሳይደርስብን ወይም ደግሞ የልብ በሽታ ሳይደርስብን ቶሎ ቀድመን ተፈጥሮአዊ በሆነ ነገር ብንከባከበው። እነዚህ ሰው ሰራሽ የሆኑ ምግቦችን ባለማዘውተር ተፈጥሮአዊ የሆኑ ምግቦችን በመመገብ አመጋገባችንን በማስተካከል አልኮል ነገር ባለመጠጣት አልኮል ሲባል አረቂ ቢራ ጠጅ ሌሎች የአልኮል መጠናቸው ከፍተኛ የሆኑ ምግቦችን ወይም መጠጦችን ባለመውሰድ ልባችንን መጠበቅ እንችላለን ማለትነው። ለምሳሌ ብዙ ግዜ አዘውትረው ትኩስ ነገር የሚወስዱ ወይም ደግሞ አልኮል የሚጠጡ ሰዎች ልባቸው የመጎዳት እድሉ በጣም ከፍተኛ ነው የሚሆነው ማለት ነው። ስለዚህ እነዚህ ሰዎች እነዚህን እነዚህን ነገሮች ከማድረግ ከመጠጣት መቆጣብና ራሳቸውን ጠብቀው ልብ የልባቸውን ደህንነት መጠበቅ ይችላሉ። ማለት ነው።

ግዢ ይላል እንግዲህ ግዢ ያው የሚሸጥ ነገር አለ ወይም የሚገዛ ነገር አለ ማለት ነው። አንድ ሰው የሆነን እቃ የሆነን ማቴሪያል በገንዘቡ ምን ያደርጋል? ይገዛዋል። ለምሳሌ ግዢ በሬ የበሬ ግዢ ይካሄዳል። የእንስሳት ግዢ፣ የዶሮ፣ የጥጃ፣ የበግ፣ ፍየል የመሳሰሉት ጊዜዎች ይገናወናሉ። ያ ማለት ሻጭና ገዢ ወይም ገበያ አለ ማለት ነው። እዚያ ገበያ ላይ ያ ገዢ ገንዘቡን ብሩን በጥሬ ገንዘብ ወስዶ ያን የሚፈልገውን እቃ ይገዛል ማለት ነው። ስለዚህ ግዢ ተፈጸመ ማለት ነው። ለምሳሌ የበሬ ግዢ አንድ ማህበረሰብ በሆነ በዓል ወቅት የሆነ በሬ ገዝቶ በጋራ ብር አዋጥቶ አንድ ሺህ ብር ሊሆን ይችላል። ሁለት ሺህ ብር አቅሙ እንዳለው አዋጥቶ አንድ በሬ የበሬ ግዢ ያካሂዳል ማለት ነው። ስለዚህ በሬውን የሚገዙ ሰዎች ያው ኮሚቴ ያለው ሁሉም ሰው ያዋጣው ሰው ብሎ ገዛ የተወሰኑ ሰዎች ሶስት አራት ሰዎች ሄዶ ግዢ ይፈጽማሉ። የወጣ ላይ አይወጣም ያ የተባለው በሬ ዋጋውን ይጠይቃሉ። ስለዚህ ያ የተዋ የተነገረው ዋጋ ያን በሬ በትክክል ይገልጸዋል ወይ ሳይገልጸውም ብለው ከገመገሙ ከወሩ ከተወያዩ በኋላ ግዢ ይፈጽማሉ። ማለት ነው ስለዚህ ግዢ ያው ሻጭና ገዢ አለ ማለት ነው። ሻጭ ንብረቱን እቃውን የሚሸጥበት የራሱ ዋጋ አለው። ስለዚህ ያንን ዋጋ ለገዢ ይናገራል። ገዢ ደግሞ ገምግሞ የገበያውን ሁኔታ የአካባቢውን ሁኔታ አቅርቦቱንም ምኑን ከገመገመ በኋላ ግዢ ይፈጸማል። ማለት ነው ግዢ በተጨማሪ ከዚህ በተጨማሪም መንግስት የመንግስት ተቋማት የመንግስት ድርጅቶች የተለያዩ ግዢዎችን ይፈጽማሉ። እና ብዙ ጊዜ እንደውም ዝግጅ ቦታ ላይ የሚሳተፉ ሰዎች በሙስና ሙስና ውስጥ የገቡ ናቸው ይባላል። በተለይ የመንግስት ድርጅት ውስጥ የሚሳተፉ ሰዎች ማለት ነው ወይም ሰራተኞች በሙስና ነው እና መንግስት ደግሞ ይህንን ሙስና ለማስቀረት የተለያዩ ዘዴዎችን ብዙ ጊዜ የተለያዩ አዋጆችን ሲያወጣ ይታያል። ግን ያም ሆኖ ያው ከዚህ ቀን ውስጥ እና የጸዳ አይደለም ማለት ነው። ስለዚህ ግዢ በሚፈጽሙበት ጊዜ ራሱን የቻለ ህግና ደንብ አለው። ያንን ህግና ደንብ ተከትሎ ገዢዎች ቅጽ አለ በዚያ ቅጽ ተወዳዳሪዎችን እቃ አቅራቢዎችን ለምሳሌ ስክሪፕቶ ሊሆን ይችላል። ለምሳሌ አሁን ደብረማርኮስ ዩኒቨርሲቲ እኔ የምሰራበት ዩኒቨርሲቲ ወይም ተቋም ነው። ስለዚህ እዚህ ዩኒቨርሲቲ ላይ ለሰራተኛ የሚሆን ስክሪፕቶ ይገዛል፣ ወረቀት ይገዛል፣ ላፕቶፕ ይገዛል፣ የተለያዩ ቁሳቁሶች ይገዛሉ። እና እነዚህ ቁሳቁሶች ግዢ ይፈጸማሉ። ግዢ የለም አልተገዛም ይባላል። ብዙ ጊዜ እና ግዢ በብዛት ነው አንዴ የሚገዛው ማለት ነው። በቅጽ አለ በዚያ ቅጽ ፐርፎርማም ይባላል። ያ ተበትኖ ባለሙያዎች አሉ። የሚገመግሙ የግዢ ባለሙያዎች ማለት ነው። ወይም ሰራተኞች ልንገራቸው እንችላለ። እነዚህ ሰራተኞች ግዢ ይፈጽማሉ። ስለዚህ ግዢ ሲፈጽሙ አንድን እቃ ለመግዛት ለምሳሌ ስክሪት ቶኮ የሚገቡ የስክሪቶውን አይነት ጠቅሰው ይህንን ስክሪቶ በዚህም በምን ያህል ዋጋ ትሸጡልናላችሁ? በብዛት ማለት ነው ብዛት ይናገራሉ ብዛቱን። ስለዚህ በፓኬጅ ስክሪፕቶ ያው በፓኬጅ ሊሆን የሚችለው። በፓኬጅ አንድ ሺህ ፓኬጅ ሊሆን ይችላል፤ ሁለት ሺህ ፓኬጅ ሊሆን ይችላል። ይህንን ያህል ስክሪቢቶ በስንት ብር ትሸጡልናላችሁ ብለው ፐርፎርማ የሚባል አለ ይበተናል ማለት ነው። ስለዚህ ሻጮችም አንዱን ፓኬጅ የሚሸጡበትን ዋጋ ይዘረዝራሉ። ማለት ነው ያስቀምጣሉ ይወዳደራሉ ማለት ነው። ስለዚህ ሰዎች ተወዳድረው ያስገቡትን ፐርፎርማ ወይም የመሸጫ ዋጋ እዚህ ጋር ያሉት የግዢ ባለሙያዎች ወይም ሰራተኞች ልንላቸው እንችላለን። ልክ ያዩዋቸዋል ያወዳድራሉ የትኛው ነው የተሻለ ዋጋ ያስገባው። ለምሳሌ አንዱን ፓኬጅ በአንድ ሺህ ብር ሊሆን ይችላል። ወይ በሁለት ሺህ ብር ሊሆን ይችላል። ስለዚህ አንዱ አንድ ሺህ ብር ሊያስገባ ይችላል። አንዱ በዘጠኝ መቶ ሊያስገባ ይችላል። አንዱ በስምንት መቶ ስለዚህ ዝቅተኛ ዋጋ ያስገባውን አቅርብልን። ብለው ግዢ ይፈጽማሉ ማለት ነው። ስለዚህ የመንግስት ትልልቅ ግዢዎች በዚህ መልኩ ነው የሚፈጸሙት። ውጭ ሀገር የሚገዙ ግዢዎች ይናራሉ፤ አገር ውስጥ የሚገዙ ግዢዎች ይኖራሉ፤ እና የመንግስት ወይም የመንግስት ተቋማት ግዢዎችን በዚህ መልኩ ፈጽመው ለሚመለከተው አካል ያቀርባሉ። ለተጠቃሚዎች፣ ለህብረተሰቡ፣ ወይም ደግሞ ለዩኒቨርሲቲው ሰራተኞች፣ ያንን እቃ በተመጣጣኝ ዋጋ አምተው

አክስት ይላል እንግዲህ አክስት ማለት ያው የአንድ ቤተሰብ አንድ አካል ናት አክስት የሚባለው ብዙ ጊዜ የእናት እህት ወይም የአባት እህት ለአንድ ሰው አክስት ይባላል። ለምሳሌ የኔ የአባት እህት የአባት እህቶች በሙሉ ማለት ነው። ወይም ደግሞ የእናቴ እህቶች ለኔ አክስቶቼ ናቸው አክስት ተብለው ነው የሚጠሩት ያው ቤተሰብ ናቸው። ስለዚህ እነዚህ አክስቶች ያው የተለያየ ሚና አላቸው። የተለያየ ቀረቤት አላቸው። ለምሳሌ ለኔ አክስቶቼ በጣም እንደ እህት እንደ እናት ነው የማያቸው—። ምክንያቱም ቀረቤታችን በማልግበት ጊዜ ብዙውን በአክስቶች እና በአጎቶቼ ነው ተንከባክበው ያሳደጉኝ ትምህርት ያስተማሩኝ ማለት ነው። እና አክስቶች ብዙ ጊዜ ያው እንደ ቤተሰብ ናቸው የአንድ ቤተሰብ አካል ናቸው ማለት ነው። ስለዚህ አንድ ቤተሰብ ደግሞ ያው— የተለያዩ ስራዎች ይኖራሉ የተለያዩ ሰዎች ይኖራሉ ማለት ነው። ስለዚህ እነዚህ ሰዎች ለምሳሌ እናት አባት አለን እህት ወንድም አለ ከዛ በኋላ ቀጥሎ የሚመጣው አክስት ነው አክስት እና አጎት አያት ነው የሚመጣው ማለት ነው። ስለዚህ— አክስቶች ልጆችን ተንከባክቦ የማሳደግ— ትምህርት የማስተማር ልምዱ አለ። በተለይ በእኛ አካባቢ ቀድመው አክስቶች ማለት በ ለአንድ ሰው አንድ አንድ ልጅ ለሆነ ሰው አክስቶኖች ማለት ብዙ ጊዜ በእድሜ ትልቅ የመሆን እድል አላት። ወይም ደግሞ ወይ በስራ ላይ ልትሆን ትችላለች። ወይ ቤተሰብ መስርታ ሊሆን ይችላል። እና— የወንድሟን ልጅ ወይም ደግሞ የእህቷን ልጅ ምን ልታደርግ ትችላለሽ ልትንከባከብ ትችላለች? በምክር በምክር ሊሆን ይችላል በገንዘብ ሊሆን ይችላል። በተለያዩ ቁሳቁሶች ድጋፍ ልታደርግ ትችላለች። ወይም ደግሞ ልታግዝ ትችላለች ማለት ነው። እና አክስቶች ያው ብዙ ጊዜ ቤተሰብ ናቸው ለአንድ ሰው። የኔ አክስቶች ቤተሰቦች ከእናት ከአባት ቀጥሎ ለእኔ የሚቆረቆሩ የሚያግዙኝ በተለያየ በሀሳብ በገንዘብ በተለያዩ ነገሮች ከእህት ከወንድም በላይ የሚያግዙ ናቸው። እና አክስት የሚባለው ያው— ከእናት ቀጥላ የምትገኝ ናት ማለት ነው—። አክስቴ ከተባለች የእናቴ እህት ናት። ስለዚህ የእናቴ እህት ደግሞ— ለኔ በቃ ቅርብ የሆነች ዘመድ ከእናቴ ከትላ ከእህት ከወንድም ቀጥሎ በጣም እንክብካቤ የምታደርግልኝ እኔም አቅም ካለኝ የምንከባከባቸው የሚጠይቃቸው—። ወደ ቤተሰብ ለምሳሌ አሁን እኔ ከምኖርበት ቦታ ወደ ቤተሰብ በሚሄድበት ጊዜ— ለአክስቶቼ ለአጎቶቼ እሄዳለሁ እጠይቃለሁ ሄጄ ልጆችን እጠይቃለሁ። ቤተሰብ እንዴት ነው አቅም ካለኝም የተለያዩ ስጦታዎችን— በመስጠት በመግዛት በዚህ በፊት ያገዙኝን ለመመለስ እሞክራለሁ ማለት ነው። እና— አክስት አንድ ቤተሰብ ናቸው— በጣም ቅርብ የሆኑ ለአንድ ለአንድ ሰው አክስት አለው አጎት አለው ከተባለ ለዛ ሰው አንደኛ ትልቅ ኩራት ነው የሚሆነው። በአክስቶቹ በአጎቶቹ ተንከባቅቦ የሚያድግ ሰው— ከቤተሰብ ከእናት ከአባት ከወንድም በተጨማሪ ሌላ የሚደግፈው ሰው አለ ማለት ነው። በሀሳብ ሊሆን ይችላል በገንዘብ ሊሆን ይችላል—። በተለያዩ ምክንያቶች መደጋገፎች ይኖራሉ መረዳዳቶች ይኖራሉ። እና አክስት አጎት የሚለው ብዙ ጊዜ የሆነ እነዚህ ነገሮች በጣም የጠቃሚ የሆነ ነገር ምክርም የሚገኝበት። ስራም እንኳን እንስራ በትብብር ቢባል— ለምሳሌ ብድር ብጠይቅ— አሁን አብዛኛው ጊዜ ገንዘብ በሚቸግረኝ ጊዜ ለሆነ ፕሮግራም ገንዘብ ብፈልግ ወይም የሆነ ስጦታ ብፈልግ የምጠይቀው ወይ ጓደኞቼን ቅርብ ያሉ ጓደኞቼን ነው። ከዛ ቀጥሎ አክስት እና አጎቶቼን ነው የምጠይቃቸው ማለት ነው። ስለዚህ— ከቤተሰብ ወጣ ካሉኝ ማገኘው— አክስት ነው። አሁንም በወይ አጎት ነው ማለት ነው። ስለዚህ እነዚህ ደግሞ— በጣም ለመረዳዳት ስራዎችን አብሮ ለመስራት ለምሳሌ በገጠሩ የሀገራችን ክፍል ስራ በጋራ ነው የሚሰራው—። በተለይ አጨዳ እርሻ ህልም መውቃት ምንድነው? አንድ ቤተሰብ ብቻውን ሊሰራው የሚችል ነገር። እና እነዚህ ቤተሰቦች ወይም አክስት አጎት እህት ወንድም አንድ ላይ ሰብሰብ ብለው ምን ያደርጋሉ? ያንን ስራ በጋራ በደቡብ በሚባለው— ይሰራሉ ማለት ነው። ስለዚህ የመረዳዳት በዓሉ የመተጋገዝ ባህሉ ከእህትነት ከወንድምነት በላይ በጣም እየሰፋ ነው ማለት ነው። እና ትልቅ— ቤተሰብ አንዴ ቤተሰብ አካል ናት ማለት ነው አክስት ማለት።

ሁለት ይላል እንግዲህ ሁለት ማለት እንግዲህ ቁጥር ናት። ቁጥር ማትስ ወይም ደግሞ ቁጥሮችን የምንገልጽበት ናት ማት ነው ስለዚህ ቁጥሮች ከአንድ ጀምሮ መቁጠሪያ ቁጥሮች የሚባሉ አሉ ወይም ደግሞ ከዜሮ ጀምሮ እስከ ዘጠኝ ያሉት ቁጥሮች መሰረታዊ ቁጥሮች ይባላሉ። መሰረታዊ ቁጥሮች የተባሉበት ምክንያት ምንድነው እነዚህ ቁጥሮች አንድ ላይ በመሆን የተለያዩ ሌሎች ቁጥሮችን ስለሚሰጡን ማለት ነው። ሌሎች የፈለግናቸውን የፈለግነውን ቁጥር እንደዚህ ከዜሮ እስከ ዘጠኝ ያሉ ቁጥሮችን በመደርደር መመስረት እንችላለን ማለት ነው ስለዚህ ሁለት ማለት እንግዲህ በብዙ መልኩ ልትገለጥ ትችላለች። አንደኛ መሰረታዊ ቁጥር ናት ዜሮ አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ ተብሎ እስከ ዘጠኝ ያሉት መሰረታዊ ቁጥር ናት። ከዛ ውጭ ሙሉ ቁጥር የሚባል አለ። ሙሉ ቁጥር ማለት ለሁለት የሚካፈል ቁጥር ነው። ለሁለት የሚካፈል ቁጥር ለምሳሌ ሁለት ራሷ ሁለት ለሁለት ሲካፈል አንድ አራት ወይም ደግሞ የሁለት ብዝየቶች በሙሉ ሙሉ ቁጥር ተብሎ ይወሰዳሉ ማለት ነው ስለዚህ ስድስት ለሁለት ስምንት ለሁለት አስር ለሁለት አስራ ሁለት ለሁለት እየተባለ እነዚህ ሙሉ ቁጥሮች ይባላሉ ስለዚህ ሁለት ማለት ብዙ ነገር አንድን ነገር ለሁለት ለማካፈል አጋማሽ ተጋማሽ እና የተጋማሽ ተብሎ የሚከፈል አሉ ቁጥሮች ለምሳሌ ለሁለት እኩል የሚከፈል ከሆነ ተጋማሽ ይባላል ለሁለት የማይካፈል ከሆነ ኢ ተጋማሽ ተብሎ ይጠራል ማነው ስለዚህ ሁለት ተጋማሽ ከሚባሉት ቁጥሮች አንዷ ናት ማለት ነው ስለዚህ ሁለት የተለያዩ ነገሮችንም ለመግለጽ እንጠቀምባታለን። ለምሳሌ እድሜን ብንገልጽ ሁለት አመት ሁለት ወር ሁለት ቀን የሆነ ነገር የሆነ ነገር መጠኑን ብዛቱን ለመግለጽ ስንፈልግ ማለት ነው ስለዚህ ሁለት አመት ነው ሁለት ወር ነው ለምሳሌ አንድ ህፃን ሁለት ወሩ ነው ካልን በአእምሮአችን ምንስለው ነገር አለ ማለት ነው ሁለት ወሩ ከሆነም ገና ከእናቲቱ ከእናቲያዋ እቅፍ ውስጥ ያልወረደ መንቀሳቀስ የማይችል እናቲቱ ብቻ የምታንቀሳቅሰው ጡት ብቻ ሌላ ምግብ መመገብ የማይችል ህፃን ከሆነ ሁለት ወሩ ላይ ያለ ነው ማለት ነው ስለዚህ ሁለት እድሜን የምንገልጽበት ነው ሁለት አመቱ ከሆነ ደግሞ በተወሰነ መልኩ መጓዝ የሚጀምርበት በተወሰነች አጫጭር ርቀቶችም የሚንቀሳቀስበት የሚጓዝበት ምግብ በደንብ መብላት የሚጀምርበት ምናልባትም ጡት ሊተው የሚችልበት ሊጠባም ይችላል እስከ ሶስት አመት እስከ አራት አመት ግን ጡትም ሊተው የሚችልበት የእድሜ ክልል ነው ማለት ነው ስለዚህ እነዚህ እነዚህን ነገሮች ለመግለጽ የምንጠቀመው ቁጥር ነው ማለት ነው ስለዚህ ሁለት አመት ሁለት ወር ሁለት ቀኑ ነው ካልን ደግሞ በጣም ከተወለደ ገና ሁለት ቀኑ ነው ካልን በጣም ህፃን ነው ትንሽ ነው እሚለውን እንገልጽበታለን ማለት ነው ከዛ በተጨማሪው ሁለት ያው ብዙ ነገሮችን ለምሳሌ ሁለት ቤት ሁለት መኪና ሁለት ኩንታል ጤፍ ሁለት ሰዎች እያልን ሁለት ዶሮ ሁለት እንቁላል እያልን ብዛትን መጠንን የፈ የምንገልጽባት ቁጠር ናት ማለት ነው። ከዛ ውጭ ያው ሁለት ቁጥር ቁጥር ማወቅ ያው ሂሳብ ማወቅ በጣም ጠቃሚ ነው ለምሳሌ እቃ ስንገዛ ሁለት መቶ ወይ ሁለት ብር በእርግጥ በአሁኑ ሰዓት በሁለት ብር የሚገዛ ወይም የሚሸጥ ነገር የለም። በድሮ ጊዜ ቢሆንም ሁለት ብር ብዙ ነገር ትገዛለች። በሁለት ብር ምግብ ሊበላ ይችላል። ቁርስ ምሳ እራት በአንድ ብር ሽሮ በነበረበት ጊዜ ይገዛ ነበር እና የነዚህን እና የመሳሰሉትን ነገሮች ለመግለጽ ለመደመር ለመቀነስ ለማካፈል ለማባዛት ለምሳሌ በሁለት የሚባዙ ነገሮች በሁለት የሚካፈሉ ነገሮች ምን ምን ናቸው እነማን ናቸው? የሚለውን ለመለየት የምንጠቀምበት በሂሳብ ትምህርት ውስጥ በጣም ወሳኝ የሆነች ቁጥር ናት ማለት ነው ይቺ ሁለት።

መልካም ልደት ይላል እንግዲህ መልካም ልደት ማለት ያው ሰዎች ልደታቸውን የተወለዱበትን ቀን በአመት አንዴ ያከበራሉ ማለት ነው። ስለዚህ በአመት አንዴ የሚያከብሩት ሰዎች ሌሎች ሰዎች ለእነሱን መልካም ምኞት ይገልጹላቸዋል ማለት ነው። ስለዚህ መልካም ልደት እንኳን ተወለድ እያሉ መልካም ምኞታቸውን ይገልጻሉ ማለት ነው። ስለዚህ ልደት ያው የሚከበረው በአብዛኛው በአመት አንዴ ነው። ምናልባት ግን የልጆች ልደት ከሆነ በወሩ በተወለደ በወሩ ወይም በሰላሳኛ ቀኑን የሚያከብሩ ቤተሰቦች አሉ። በሶስተኛ በየ በየወሩ የሚያከብሩ ሰዎች ይኖራሉ እንደ እንደ አቅማቸው ማለት ነው። የማክበር አቅም ካላቸው የመደገስ አቅም ካላቸው ወይም ደግሞ አስበው ለማዋል በየወሩ ሊያከብሩ ይችላሉ። ወይ በሶስት ወር አንዴ በስድስት ወር አንዴ በዘጠነኛው ወር በአስረኛው ወር እያሉ ልክ አመት ሲሞላ ከዛ በኋላ በየአመቱ ነው የሚከበረው ማለት ነው። ስለዚህ በአመት አንዴ ያቺን የተወለዱባትን ቀን ለልጆቻቸው በተለይ እናቶች አባቶች ልጆቻቸው ልደት ያከብራሉ ማለት ነው። ስለዚህ ልደት በሚያከብሩበት ጊዜ የተለያዩ ድግሶች ፕሮግራሞች ይካሄዳሉ ከእነዚህ መካከል ለምሳሌ ለልጆች አንዲስ ልብስ ይገዛላቸዋል ከዚህ በፊት ያልነበራቸውን አዲስ ልብስ ይገዛላቸዋል ማለት ነው። ስለዚህ ልብስ ይገዛል ከቤት የሚዘጋጁ የተለያዩ አሉ የምግብ አይነቶች አሉ እንደ አቅሙ እንደ ቤተሰቡ ሁኔታ እንደ ገቢ ምንጩ ማለት ነው። ስለዚህ በጣም ከፍተኛ ይሄድ ከተባለ ሰፈሩ ሁሉ ተጠርቶ ድግስ የሚበላበት ቤተሰብ ይኖራል በግ ታርዶ ወይ ሌላ ቅርጫ ነገር ከብት ታርዶ በሰፊው በመደገስ ጎረቤት ዘመድ ጓደኛ የሚጠራበት አጋጣሚ አለ። ስለዚህ ዋና ዋናዎቹ ግን በጣም የተለመዱት ግን ለልብሶች ለልጆች ልብስ መግዛት ግድ ነው። ኬክ ለህፃናቶች ምክንያቱም ከልጆች ጋር አብሮ የሚያከብሩ ህፃናቶች አሉ የጎረቤት ልጆች የዘመድ ልጆች የጓደኛ ልጆች እነዚህ መጥተው የሚ እነንት ሚሉበት ኬክ ያስፈልጋል ወይም ዳቦ ሊሆን ይችላል። የተለያዩ ቆሎ አትክልት ብርቱካን ሙዝ ለፎቶግራፍ እንዲያመች ማለት ነው ያው የፎቶግራፍ ፕሮግራም ይካሄዳል ምክንያቱም ልደት ማለት የሆነ ማስታወሻ መያዝ ነው። ያን የተወለዱበትን ቀን ለምሳሌ ሁለተኛ አመቱን የሚያከብር ከሆነ ሶስተኛ አመቱን የሚያከብር ከሆነ ለዚያ ማስታወሻ የሚሆን እነማን እነማን ነበሩ እንዴት ነበር የኔ ቁመናዬ ምን የሚለውን ማስታወሻ የሚያዝበት ስለሆነ የግድ። የፎቶግራፍ ከፕሮግራሙ በፊትም የልጆች ፎቶ ተነስቶ በትልቅ በባነር መልክ ወይም ደግሞ በመስታወት ከቤት ላይ የሚቀመጥበት አጋጣሚ አለ። እንደ ሁኔታው ማለት ነው ስለዚህ ልደት በዚህ መልኩ ይከበራል። ስለዚህ ልጆች ያው ሰብሰብ ብለው መልካም ልደት እያሉ መዝሙሮች አሉ የተለያዩ መዝሙሮች የልደት መዝሙሮች እነሱን በመዘመር በጣም ደስ የሚል ጊዜን ያሳልፋሉ ማለት ነው። ስለዚህ ከተዘመረ ከጨፈሩ በኋላ የሚሰጥ ያው ኬክ ሊኖር ይችላል ዳቦ ሊኖር ይችላል እንጀራ ሙዝ ብርቱካን የመሳሰሉት ቆሎ የመሳሰሉት ነገሮች አሉ። ለልጆች ይሰጣሉ ከዛ በተጨማሪም ጎረቤት አቅም ያለው ሰው ካለ ጎረቤት ጓደኛ ቤተሰብ ሊጠራ ይችላል። ስለዚህ ያን የመጣውን ሰው ምን ያደርጋል ያው ቤት ያፈራውን ይጋብዛል ማለት ነው። ስለዚህ እነሱም መልካም ልደት እንኳን ተወለድሽ እንኳን ተወለድሽ እያሉ መልካም ምኞታቸውን እየገለጹ ምናልባትም ስጦታ ያለው ሰው ስጦታ እየሰጠ ፕሮግራሙ በጣም ደስ በሚል ሁኔታ ይከበራል። ማለት ነው። ስለዚህ ሰው እንኳን ተወለድሽ መልካም ልደት የሚል ከዛ ከፕሮግራሙ ላይ የተገኘ ሰው ብቻ ሳይሆን ሌላ ቦታም ያለ ሰው ያስታወሰ ሰው ለምሳሌ የኔን የልጄን ልደት ቀኑን በትክክል ያወቀ ሰው ለምሳሌ መጋቢት ሃያ ሰባት ይከበራል። ስለዚህ ያቺን መጋቢት ሃያ ሰባት በትክክል ያስታወሰ ሰው መልካም ልደት ሊለው ይችላል። ማለት ነው

እሺ አመት ይላል እንግዲህ አመት ማለት ያው ጊዜን ለመለካት ለመስፈር የምንጠቀምበት ነገር ነው። ስለዚህ በአንድ አመት ውስጥ ሶስት መቶ ስድሳ አምስት ቀናቶች አሉ ሶስት መቶ ስልሳ አምስት ቀናቶችን አንድ አመት ብለን እንጠራቸዋለን። ወይም ደግሞ በአመት አስራ ሁለት ወራቶች አሉ እያንዳንዳቸው ሰላሳ ቀን ሰላሳ ቀን ያላቸው አስራ ሁለት ወራቶች አሉ። ስለዚህ በተጨማሪ ቋግም አምስት የምትባል አለች አስራ ሶስተኛ ወር በኢትዮጵያ ስለዚህ አስራ ሁለት ሁለቱን በሰላሳ አብዝተን አምስት ስንደመርበት ሶስት መቶ ስልሳ አምስት ይመጣል ማለት ነው። ስለዚህ አመት የምንለው እነዚህን ቁጥሮች ሳምንታቶችን ወራቶችን አንድ ላይ የያዘ አንድ እቅድ የሚከናወንበት አመታዊ እቅድ የሚባል አለ። ስለዚህ በየአመቱ ለምሳሌ የሰው ልጅ እድሜን በአመት ይለካል ማለት ነው። ስለዚህ አንድ አመት ሁለት አመት ሶስት አመት አራት አመት አስር አመት ሃምሳ ሃያ ሰላሳ አርባ ሃምሳ እየተባለ አመት ይለካል ማለት ነው። ስለዚህ እድሜ እድሜያችንን እንለካበታለን ማለት ነው። ስለዚህ አንዱ ሰው በአስር አመቱ ምን መስራት አለበት? በሃያ አመቱ ምን ማድረግ አለበት? በሰላሳ አመቱ ምንድነው የሚሰራው? በአርባ አመቱ በሃምሳ አመቱ በስልሳ አመቱ ጥሮታ የሚወጣበት ጊዜ በተለይ የመንግስት ሰራተኛ ከሆነ ስልሳ እና ከዛ በላይ አመት ከሆነው ጥሮታ ይወጣልና ያ ማለት የተወሰነ ደሞዝ እየተከፈለው እቤቱ ቁጭ ብሎ እድሜውን እንዲገፋ ይደረጋል ማለት ነው። ስለዚህ አመት በጣም ወሳኝ ነው። የእድሜያችንን ለመቁጠር ለምሳሌ ትምህርት እንኳን ሲገባ አመቱ ታይቶ ነው ስንት አመቱ ነው ተብሎ ነው? አንድ ህፃን ለምሳሌ ኬጂ አራተኛ አራት አመት ሲሞላው ኬጂ ይገባል። ስለዚህ በአራት አመቱ ኬጂ ዋን ይገባል ከዛ ኬጂ ቱ ኬጂ ስሪ ብሎ ለሶስት አመት ኬጂ ትምህርት ይጨርሳል። ይሄ ደግሞ ሶስት አመት ስለሚፈጅ ልክ አራት ሲደመር ሶስት ሰባት ይሆናል በሰባት አመቱ አንደኛ ክፍል ወይም ደግሞ መደበኛ ትምህርት ይጀምራል ማለት ነው። ስለዚህ አንደኛ ክፍል ሰባተኛ አንደኛ ክፍል ልክ ሰባት አመት ሲሞላው ይገባል። በሰባት አመቱ ጀምሮ እስከ አስራ ሁለተኛ ክፍል ወይም ደግሞ አንደኛ ደረጃ ትምህርቱን አንድ ጀምሮ አንድ ሁለት ሶስት እያለ እያንዳንዱ አንድ አመት ይፈጃል አንድ አመት ቆይታለሁ ማለት ነው። ስለዚህ በዚህ በአንድ አመት ውስጥ የሚማራቸው ትምህርቶች ማወቅ ያለበትን አውቋል ወይስ አላወቀ የሚለውን ፈተናዎች አሉ ፈተና ይፈተናል። ስለዚህ ከመቶ የሚያመጣው ውጤት አለ። ስለዚህ ሃምሳ እና ከዚያ በላይ የሚያመጣ ከሆነ ወደሚቀጥለው ክፍል ይሸጋገራል። ከዛ በታች የሚያመጣ ከሆነ በደንብ አልተረዳም ማወቅ ያለበትን ነገር አላወቀም ተብሎ እንዲደግም ይደረጋል። ወይም የተለያዩ ማካካሻ ትምህርቶች ቲቶሪያል ተሰጥቶት እና ፈተና ተፈትኖ ወደሚቀጥለው ክፍል የሚያልፍበት ሁኔታ ይኖራል ማለት ነው። እና አመት በጣም ወሳኝ ነው። ከዛ በኋላ ልክ አስራ አስራ ስምንት አመት ሲሞላው። ዩኒቨርሲቲ ከዩኒቨርሲቲም የዩኒቨርሲቲ ትምህርቱን ጨርሶ ሶስት አመት አራት አመት ነው የዩኒቨርሲቲ ትምህርት ሊሆን የሚችለው? እስከ ሰባት አመት ሊሆን ይችላል። ለምሳሌ ሜዲስን ስድስት አመት ሰባት አመት አካባቢ ነው የሚፈጀው። ስለዚህ ያንን አድርጎ ልክ በሃያ ምናምን አመቱ ወደ ስራው አለም ይቀላቀላል ማለት ነው። ስለዚህ የመንግስት ቅጥር ሊፈጽም ይችላል። የግል ስራ ሊሰራ ይችላል ትምህርቱን ከጨረሰ በኋላ የተለያዩ እቅዶችን አቅሙ መስራት ይችላል ማለት ነው። ስለዚህ አመቱ በጣም ወሳኝነት አለው። ስለዚህ ቅጥር በሚፈጸምበት ጊዜ ቅጥር ይታያል ለምሳሌ ዋና መነሻ የሚደረገው የስምንተኛ ክፍል ካርድ ስምንተኛ ክፍል እያለ ስንት አመት ሆነው ተብሎ ያ ይታያል ማለት ነው። ለምሳሌ ስምንተኛ ክፍል እያለው ወይ አስራ አራት ወይ አስራ አምስት ሊሆን ይችላል። ስለዚህ በዚያ መነሻነት ነው ጥሩታው እራሱ የሚያዘው ማለት ነው። ያገልግሎት ጊዜው የሚያዘው ስለዚህ። አንዳንድ ትምህርትም የውጭ እድሎች ለምሳሌ በሚታይበት ጊዜ እድሜ ይታያል አመቱ ለስንት አመት ነው? ተብሎ ስለዚህ ከአርባ አመት በላይ ከሆነ አመቱ ከአርባ አመት በላይ ከሆነ ብዙ የውጭ ዩኒቨርሲቲዎች የውጭ ትምህርት ቤቶች የትምህርት እድል አይሰጡም ማለት ነው። ምክንያቱም እድሜው ገፍቷል። ማስተሩን ተምሮ ከዚያ በኋላ ፒኤችዲውን ተምሮ ለህብረተሰቡ የሚሰጠው አገልግሎት ዝቅተኛ ነው ብለው ስለሚያስቡ ማለት ነው

ለጥፍ ይላል እንግዲህ ለጥፍ በእርግጥ በቃሉ በደንብ ግልጽ አይደለም ግን እኔ በገባኝ መጠን ለመብራራት እሞክራለሁ ስለዚህ። ለጥፍ የሚለው ቃል እንግዲህ የተለያዩ ነገሮች ይለጠፋሉ ለምሳሌ ማስታወቂያ የስራ ማስታወቂያ ሊለጥፍ ይችላል የሆነ ቦርድ ላይ የሆነ ማስታወቂያ መለጠፊያ አለ ከዛ ጋር ይለጠፋሉ ማለት ነው። የተለያዩ የፈተና ውጤት ማሳወቂያዎች ለምሳሌ የተማሪ የተማሪ ውጤት ከመቶ ያገኘው ከአስር ያገኘው ከሃምሳ ያገኘው ይለጠፋል ማለት ነው። መምህሩ ልክ ሰብስቦ የቤት ስራ የቤት ስራቸውን በማረም አሳይመንታቸውም ወይም ደግሞ ቤት ወስዶ የሚሰሩትን በማረም ክፍል ውስጥ የሚሰሩ ስራዎችን በማረም ሚድ ቴስት በመፈተን ማጠቃለያ ፈተና በመፈተን የእያንዳንዱን ውጤት በወረቀት አድርጎ ፕሪንት አድርጎ ይለጥፋል ማለት ነው እና ልጥፍ ለጥፍ ይባላል። አለቆቹም ወይም ደግሞ የመምህራኖች ዲኖች ወይም ደግሞ የመምህሩ አለቆች ለተማሪ እንዲያሳውቅ ያስገድዳሉ እና የሚለጠፍበት ሁኔታ አለ። ከዚህ በተጨማሪም አንድ የመንግስት ተቋም ሊሆን ይችላል። የግል ተቋም ሰራተኛ የሚሻልግበት አጋጣሚ አለ። አለና ሰራተኛ ሲፈልግ ፈተና ይፈትናል መስጠት መጀመሪያ ማስታወቂያ ይለጥፋል። የተለያዩ መስፈርቶችን የምታሟሉ ሰዎች መጥታችሁ መወዳደር ትችላላችሁ ብሎ መስፈርቱን በደንብ ግልጽ አድርጎ እነማን ናቸው የሚወዳደሩት የሚለውን ከወጣ በኋላ ማስታወቂያ ይለጥፋል ማለት ነው። ስለዚህ ያን ከለጠፈ በኋላ ልክ በማስታወቂያው መሰረት ሰዎች የስራ ልምዳቸውን ሲቪያቸውን በማዘጋጀት ምን ያደርጋሉ መጥተው ይመዘገባሉ። ከዛ በኋላ የፈተና ቀን ይነገራቸዋል ማለት ነው። ፈተና በዚህን ቀን ነው ተብሎ ፈተና ኢንተርቪውም ሊኖር ይችላል። እንደ አስፈላጊነቱ ስለዚህ በዚያ መሰረት ምን ይደረጋል? የፈተናው ቀን ተነግሯቸው ይፈተናሉ ማለት ነው። ፈተና ወጥቶ ስለዚህ ፈተና ወጥቶ ከታረመ በኋላ ከመቶ ሊሆን ይችላል። ወይ ከአምሳሌ ሊሆን ይችላል ውጤታቸው ለበፈተና ያመጡት ውጤት ይለጠፋል ማለት ነው። ስለዚህ ህጉም እንዲለጠፍ ያስገድዳል ስለዚህ ውጤታቸው ባመጡት ቅደም ተከተል መሰረት ይለጠፋል። ከዛ በተጨማሪም የቃል ጥያቄ የሚጠይቁ መስሪያ ቤቶች አሉ ያ እንደሚያስፈልግነቱ እንደራሳቸው እንትን ነው። ስለዚህ አንድ ሰው የመናገር ችሎታው እንዴት ነው? ወይስ እውቀቱ እንዴት ነው ብሎ ጥያቄዎች የተለያዩ ጥያቄዎች ጀነራል የሆኑ ወይም ደግሞ አጠቃላይ የሆኑ ጥያቄዎች። በጥያቄ መልክ በኢንተርቪው ወይም ደግሞ በቃለ ምልልስ መልክ ይጠየቃሉ። ስለዚህ የነሱም ውጤት አንድ ላይ ሆኖ ከመቶም ማን እንዳለፈ ማን እንደወደቀ እና ማን ተጠባባቂ እንደሆነ በደንብ ግልጽ ተደርጎ። ይለጠፍላቸዋል ማለት ነው። ስለዚህ በሚለጠፍበት ሰዓት ግን የፈታኞች ያስፈታኞች ፊርማ በደንብ ያለበት ከምንም አይነት የሙስና ሁኔታ የጸዳ መልኩ ለሰዎች ይታወቃል ማለት ነው። ወይም ደግሞ ለተፈታኞቹ ተቀጣሪዎች ማለት ነው። ስለዚህ ለጥፍ የሚለው በዚህ መልኩ ሊገለጽ ይችላል። ከዚህ በተጨማሪም የተለያዩ መረጃዎች ማስታወቂያዎች። ለምሳሌ በዩኒቨርሲቲ ውስጥ እኔ በምሰራበት ዩኒቨርሲቲ ውስጥ ይለጠፋሉ ለምሳሌ የቤት ውድድር አለ ቤት ለማግኘት የምትፈልጉ ሰዎች መረጃ አሟልታችሁ ከሰው አባብት አስጥፋችሁ መጥታችሁ ቅጽ ሙሉ ይባላል ማስታወቂያውም ይለጠፋል ማለት ነው። ስለዚህ በተለጠፈው ማስታወቂያ መሰረት ሰራተኞች ሄደው ቅጽን ይሞላሉ። ስንት ልጅ አላቸው ስንት አመት እንዳገለገሉ የትምህርት ደረጃቸው ስንት እንደሆነ። ምን ያህል እንደሆነ ማስተርስ ናቸው ዲግሪ ናቸው ወይ የሚለውን ወይስ ዶክተር ናቸው ፕሮፌሰር ናቸው የሚለውን። በደንብ ግልጽ አድርጎ የሚያስቀምጥበት የሚያስቀምጥበት ቦታ ስለተዘጋጀ እዚያ ጋር ይሞላሉ ከዛ በመስፈርቱ መሰረት ባለሙያዎች አወዳድረው በቅደም ተከተል መሰረት አሁንም ይለጥፋሉ መልሶ ማለት ነው። ስለዚህ የሚለው ቃል በዚህ መልኩ ይታያል ማለት ነው። ከዚህ ወጣ ስንል ደግሞ ለጥፍ የሚለው ቃል እንግዲህ ወደ ገጠሩ ያገራችን ክፍል ቤት ይሰራል። የጭቃ ቤት እና እንጨቱ ከተደረደረ በኋላ የሚደለደለው በጭቃ ነው። በጭቃ ተለጥፎ ነው ለጥፍ ይባላሉ እና በዚህ መልኩ ሊገለጥ ይችላል ማለት ነው።

ላክ ይላል እንግዲህ። ላክ የሚለው ቃል እንግዲህ የሆነን ነገር የሆነን እቃ ከአንድ ቦታ ወደ ሌላ ቦታ ላክልኝ። አቀብለኝ የሚለውን ትርጉም ይሰጣል ማለት ነው፤ እና ላክ ብዙ ጊዜ በድሮ ጊዜ ሲታይ ፖስታ ላክ ይባላል። ፖስታ ደብዳቤ ማለት ነው። በፖስታ መልክ ደብዳቤ ምክንያቱም በድሮ ጊዜ ስልክ ባልነበረበት ሰዓት ሰዎች ሰላምታ የሚለዋወጡት መረጃ የሚለዋወጡት በፖስታ በደብዳቤ አማካኝነት ነው፤ እና ስለዚህ ከተለያየ ቦታ ያሉ ሰዎች ምን ያደርጋሉ ደብዳቤ ይጽፋሉ ያ ደብዳቤ በፖስታ አማካኝነት ይላካል ማለት ነው፤ እና የፍቅረኛሞች ሊሆኑ ይችላሉ፣ ቤተሰቦች ጓደኛሞች ወይም የስራ ባልደረቦችን ሊሆኑ ይችላሉ። ደብዳቤ ጽፈው በፖስታ አለ ፖስታ ቤት ሄዶ ይቀመጣል። ከዛ በኋላ የሚፈለገው ቦታ ሄዶ ይላክላቸዋል እና ያን አንብበው አሁንም መረጃ ይቀያየራሉ ማለት ነው እኔ እስከማውቀው እስከተወሰነ ጊዜ ደርስ ምክንያቱም ስልክ አሁን ቅርብ ጊዜ መጣ በጣም ነገሮች ቀለል እያሉ ሲሄዱ አሁን ፖስታ ቤት ስራው ቁሞ ወደ ስራ እንደውም ደብዳቤ ከመላላክ ይልቅ ሌሎች እቃዎች የሚጓጓዙ እቃዎችን ያጓጉዛል ማለት ነው። ምክንያቱም አሁን ለሰላምታ ብሎ ደብዳቤ የሚጽፍ የለም። ለፍቅረኛው ወይ ደብዳቤ ነው ወይ ስልክ ነው የሚደውለው ወይ በቪዲዮ ኮል ወይ በማህበራዊ ሚዲያ ቻናል የተለያዩ ፌስቡክ፣ ለቴሌግራም፣ ኢንስታግራም፣ ዋትሳፕ፣ የመሳሰሉት አሉ። በእነዛ አማካኝነት ይላላካሉ መረጃዎችን ይጻጻፋሉ ወይም ያወራሉ ማለት ነው፤ እንጂ አሁን ደብዳቤ ጽፎ በፖስታ ቤት የሚልክ ሰው የለም ማለት ነው። ስለዚህ ላክ የሚለው በዚህ መልኩ ይገለጻል ከዚህ በተጨማሪ ላክ የሚለው ቃል በተለያዩ ነገሮች ሊገለጹ ይችላሉ። ለምሳሌ አሁን አንድ ተማሪ አንድ ልጅ ዩኒቨርሲቲ ገብቶ በሚል በሚማርበት ጊዜ ያው የተለያዩ ነገሮች ያስፈልጉታል ስለዚህ እነዚያን የሚያስፈልጉ ነገሮችን ለመሟላት ከቤተሰብ ወይ አባቱን ወይ እናቱን ወይ እህቱን ብር ላኩ ይላል፤ ብር ያስልካል ማለት ነው። ስለዚህ ብር ሊሆን ይችላል ወይ የሚበላ ነገር በሶ፣ ቆሎ የመሳሰሉት ነገሮች ወይም ቁሳቁስ ነገሮች ስክሪብቶ፣ ደብተር፣ እስራስ የመሳሰሉት ነገሮች ሊላኩለት ይችላሉ። ልብስ ጫማም ሊላክለት ይችላል ማለት ነው። ስለዚህ ዩኒቨርሲቲ ሲሄድ ያው አመቱን ሙሉ ቆይቶ የሚመጣበት አጋጣሚ አለ። ምክንያቱም አንዳንዴ ዩኒቨርሲቲዎች ከተወለዱበት ቦታ በጣም ራቅ ያሉ ሊሆኑ ይችላሉ። ለምሳሌ እኔ በምማርበት ጊዜ በጣም ብዙ ኪሎሜትሮችን አቋርጬ ሄጄ ነው ስማሬ የነበረው፤ እና ወደ ቤተሰብ የምመለሰው በአመት አንዴ ነው። ልክ እረፍት ሁለት ወር ሶስት ወር እረፍት ይኖራል ክረምት አካባቢ ሰኔ፣ ሀምሌ፣ ነሀሴ አካባቢ እረፍት ነው የሚሆነው፤ እና በዛን ወቅት ነው ወደ ቤተሰብ ምሄደው ልክ የአመቱን ትምህርት ፈርስት ሴሚስተር እና ሰከንድ ሴሚስተር ጨርሼ ፈተናዬን ምኔን ካወኩ በኋላ ነው ወደ ቤተሰብ ምሄደው እና በዛን ጊዜ ያው አመቱን ሙሉ የሚያቆየኝ ገንዘብ ይዤ አይደለም ምሄደው የማደርገው ምንድነው ማስላክ ነው አስልካለሁ ወይ አባቴን ወይ እናቴን፣ አጎቶች አሉ ይልኩልኛል ማለት ነው፤ እና ብር ከሌለኝ ላክ እላለው አባቴን ወይ ወንድሜን ወይ አጎቴን ደውዬ ላክ እላለው ማለት ነው። ስለዚህ የሚያስፈልገኝን ነገር ለልብስ መግዣ ሊሆን ይችላል። ለምግብ መመገቢያ ለምሳሌ በዚያው በምንኖርበት ጊዜ ምግብ በደንብ የሚሰጠን ምግብ በቂ ላይሆን ይችላል ብዙ ጊዜ በቂ አይደለም። ስለዚህ ተጨማሪ ምግብ ሻይ ቡና ያስፈልጋል ሰው ሲያጠና ሲያነብ የሚያነቃቁ ነገሮች ሻይ ቡና ያስፈልጉታል፤ ወተት ያስፈልጋል፣ ስለዚህ ለነዛ ነገሮች ብር ያስፈልጋል። ከዛ በተጨማሪ ለኮፒ ማድረጊያ፣ ለወረቀት መግዣ፣ ለአሳይመንት መስሪያ ብር ያስፈልጋል ማለት ነው፤ እና ለእነዚህ እና ለመሳሰሉት ነገሮች ብር ይላካል ማለት ነው ከቤተሰብ ወደ ልጁ ወይም ወደ ልጅቷ ማለት ነው ስለዚህ ላክ የሚለው ቃል ከዚህ ጋር ብዙ ጊዜ ይገናኛል ማለት ነው። ስለዚህ ከዚህም በተጨማሪ በሚርበን ሰዓት በተለይ አሁን እኔ ስማር እዛ እንዳልኩት በጣም ራቅ ያለ ቦታ ነው የተማሩት እና ምግብ በጣም ያስፈልገናል ተጨማሪ ምግብ እና በሶ ብዙ ጊዜ ይላካል። ተማሪ በሶ ያስፈልገዋል ማታ በሚያነብበት ሰዓት በሚያጠናበት ሰዓት ልክ እስከ ስድስት ሰዓት እስከ ሰባት ሰዓት ይቆያል እና ልክ በዚያ ሰዓት ምንድነው ይርበዋል ወደ ዶርም ሲመጣ ስለዚህ ያንን በሶ መታ አድርጎ በጣም ቀላል የሆነ ምግብ ነው በውሃ በጥብጦ የተወሰነች ስኳር ጨምሮ

እድል ይስጥልኝ ይላል እንግዲህ እድል ይስጥልኝ ማለት ያው መልካም ምኞት ነው የሆነ ነገር እንዲያውቅ ይበድድ ማለት ነው። ለምሳሌ ሎተሪ እንዲደርሰው የሆነ ትዳር እንዲገጥመው በስራው ውጤታማ እንዲሆን እና ለመሳሰሉት ነገሮች እድል ይስጥልኝ ይባላል ማለት ነው። ስለዚህ እድል የሚሰጠው በርግጥ ያው እግዚአብሔር ነው እግዚአብሔርን እንደምለምን እንደመጠየቅ ነው እኔ አርጌ የምወስደው ማለት ነው። ስለዚህ አንድ ሰው እድል ይስጥልኝ ካለ ያኛው ሰው የሆነ እድል አግኝቷል ማለት ነው። ስለዚህ ያኛው ሰውም ተጨማሪ እድል እንዲያገኝ እንደዛኛው ሰው እድል እንዲያገኝ የሚያደርግ ነው ማለት ነው። ስለዚህ ሰዎች ያው በእድል የሚያገኟቸው ነገሮች አሉ በመሰራት ሊያገኟቸው ይችላል የሚያገኟቸው ነገሮች ይኖራሉ። እና እድል ያው ወሳኝ የሆነ ነገር ነው። ምክንያቱም ብዙ ጊዜ ያው ያው ነገሮችን እግዚአብሔር ቢሆንም የሚያደርገው እንዲሆን የሚፈቅደው ግን እድል የሚባል ነገር አለና አንዳንዴ ሶ ሎተሪ ቆርጦ ልክ ወደው ሎተሪ ይደርሰዋል ለምሳሌ በመቶ ብር የቆረጠው ሎተሪ ሃያ ሚሊየን ብር አምሳ ሚሊየን ብር ሊደርስ ሰው ይችላል ማለት ነው። ስለዚህ እድል ካለው ያ ሰው ህይወቱ በቀላል መቀየር ይችላል ሌላም ሰው መርዳት ይችላል ማለት ነው። ሌሎች እድሎችም አሉ ለምሳሌ የገዛው ነገር እግዚአብሔር ባርኮት ፈቅዶት ረብቶ ብዙ ሀብት አፍርቶ የሚጠቀምበት ከሆነ ይሄም እድል ነው ማለት ነው። ምክንያቱም አንዳንዴ እድል የሌላቸው ሰዎች አሉ ለምሳሌ ዶሮ በሚገዙበት ጊዜ በግ በሚገዙበት ጊዜ ከብት በሚገዙበት ጊዜ እድል ከሌላቸው የከብት እድል የዶሮ እድል ከሌላቸው ምንድነው? ቶሎ ይሞቱባቸዋል ወይም ደግሞ የሚጠበቅባቸውን አገልግሎት ሳይሰጡ ወደው ይሞቱባቸዋል ማለት ነው። እና እነዚህ እድል የላቸውም እድለቢስ ናቸው ይባላል። በተለምዶ እንግዲህ ያ በተለያዩ ምክንያቶች በእንክብካቤ እጥረት ሊሆን ይችላል። በተለያዩ ምክንያቶች ቢሆንም ግን ይሄ ሰው እድል የለውም ይባላል። እከሌ የጨበጠው የያዘው በሙሉ ይረባለታል በተለይ በእንስሳት በኩል የሚረባላቸው ሰዎች አሉ ተብሎ ይታሰባል። እና ያ በርግጥ እግዚአብሔር ሲሆን ነው ግን ያው እንደ እድልም ይታያል በእኛ አካባቢ በተለይ አሁን ለምሳሌ እኔ አንድ አጎት አለኝ ከብቶች በጣም ይረቁለታል። ያው እሱ በደንብ እንደውም አይንከባከባቸውም በጣም በደንብ ትኩረት አይሰጣቸውም ግን እነዚህ ከብቶች ይረባሉ ለምሳሌ አንዲት ላም የሆነ ጊዜ ገዝቶ አይቼው ነበርን ያቺ ላይ ወልዳ ሁለት ወልዳ እንደገና ያቺ አንደኛው አላም ደግሞ ወልዳ ሶስት አራት አምስት ደርሰዋል አሁን በጣም እየረቡ ማለት ነው። እና እንደዚህ አይነት ሰዎች ያው እድለኛ ይባላሉ እድል ይስጥልኝ ይላሉ ሊሉ ይችላሉ ለምሳሌ ያ ማለት በእድል የሚሆን ነገር አለ ማት ነው ግን ያው እግዚአብሔር ሲፈቅደው ማለት ነው። ስለዚህ እድል በጣም ወሳኝ ነገር ነው። ለምሳሌ እኔ እንስሳት ወደ ገጠሩ አካባቢ ስገዛ ቶሎ ነው የሚሞቱብኝ ዶሮ ስገዛ ለምሳሌ ዶሮ ቤት ላይ እገዛለሁ እና እንኩላል ለማስጣል ዶሮዎች ረብተው ጫጩት አውጥተው ብር ለማግኘት ቤተሰብ ጋር እያለሁኝ ለደብተር መግዣ ለስክሪቢቶ መግዣ ወይም ለአንዳንድ ወጪዎች ዶሮ እገዛ ነበርና ብዙ ጊዜ አይረባልኝም። የኔ እህቶች ወንድሞች ይረባላቸዋል የኔ ከሆነ ግን በተለያየ ምክንያት ወይ አውሬ ይበለዋል ወይ በሽታ ይዘዋል በቃ የሆነ ነገር ቅድሚያ የኔ ነወ ሚሞት ማለት ነው። እና እነዛ ሰዎች ወይም ቤተሰቦቼ ምን ይሉኛል እድል የለህም አንተ እድለኛ አይደለህም። እከሌ ነው እድል ያለው ይላሉ እና ብዙ ጊዜ በጣም መሰረታዊ የሆነ ነገር ነው። ግን እንግዲህ እነዛ እነዛ እንስሳቶች የሚሞቱት በተለያየ ምክንያት ሊሆን ይችላል ወይ በሽታ ኖሮባቸው ለምሳሌ አንዴ ዩኒቨርሲቲ እያለሁ የሆነ ብር ለኢንተርንሺፕ ተብሎ የተሰጠን ብር ነበር እና ወደ ቤተሰብ አካባቢ ነበር የሄድኩት ስለዚህ እዚያ ቅርብ ስለሆነ ምግብ ምንም እዛ ብዙ ጊዜ እጠቀም ስለነበረ በተሰጠኝ ብር በጎችን ገዛሁበት። ለወደፊቱ የተሻለ እንዳገኝ ገንዘብ እንዳገኝባቸው ትርፍ እንዳገኝባቸው ብዬ ማለት ነው። እና ሁለት በጎችን ስገዛ አንደኛው ወዲያው ሞተ። ስለዚህ ያ በቃ እኔ እንድለኛ እንዳልሆንኩኝ ብዙ ጊዜ ተቆጠረ ግን አንደኛው ደግሞ አድጎ በጣም ትርፍ የዛኛውንም አውጦ ተሸጠ ማለት ነው። ለሆነ በሆነ ጊዜ ተሽጦ ገንዘቡ ተላከልኝ። እና ያ በጣም ትልቅ ነገር ነው ግን እድል በዚህ መልኩ ይገለጣል ማለት ነው

የት ይላል እንግዲህ የት የሚለው ቃል ያው ቦታ ነው የሚገልጽ አንድ የተወሰነ ቦታ አለ ምናልባት ነው ስለዚህ ያን ቦታ። የተለያዩ ድርጊቶች የሚከናወኑበት ቦታ ነው እና ሰዎችን ማወቅ ሲፈልጉ የት ነው ፕሮግራሙ የሚካሄዱ ዝግጅቱ የት ነው ስብሰባው የት ነው ስልጠናው የት ነው ስራው የት ነው እየተባለ ጥያቄዎችን ይጠይቃሉ ማለት ነው። ስለዚህ ለምሳሌ ነገ ወደ ሳይት ወጠን ወይም ደግሞ ወደ ውጭ ወጠን። ሌላ ቦታ ነው ስራ የምንሰራ ተብሎ ብሎ አንድ አለቃ ቢነገር ሰራተኞች የት ይላሉ ቦታው በትክክል ለማወቅ ያን የተወሰኑን ቦታ ለማወቅ ምን ይላሉ የት ነው ይላሉ ማለት ነው። ስለዚህ የት የሚለው ያው አንድ የተወሰነን ቦታ መግለጽ ማሳወቅ ማለት ነው። ስለዚህ ለምሳሌ አንድ ሰው ቁጭ ብሎ እየተወያዩ እያሉ እየተጨዋወቱ እያሉ ጓደኛሞች ሊሆኑ ይችላሉ ቤተሰቦች ሊሆኑ ይችላሉ ዘመዳሞች ሊሆኑ ይችላሉ። ቁጭ ብለው እያወሩ እያለ አንድ ሰው ድንገት ብድግ ብሎ ቢሄድ የት ነው ይባላል የት እየሄድ ነው ይባላል። እና እንግዲህ ያ ሰው ወይ ሽንት ለመሽናት ሊሆን ይችላል ወደ ቤቱ ለመሄድ ይችላል ሊሆን ይችላል ወደ ስራ ቦታ ሊሆን ይችላል እና የሚሄድበትን ማወቅ ማሳወቅ አለበት። ምክንያቱም በሚንቀሳቀስበት ጊዜ ሲፈልጉት እንኳን የት ነው ተብሎ ለምሳሌ የሆነ ሰው ቢጠይቃቸው አድራሻው የት ነው ተብሎ ይነገራል ማለት ነው። እዚህ ጋር ነበር የሆነ ችግር እንኳን ቢደስበት አደጋ እንኳን ቢደርስበት መጀመሪያ የት ነበረ የት ሄደ ተብሎ ይጠየቃል ማለት ነው አቅጣጫው ይጠየቃል ማለት ነው። ስለዚህ በዚህ መልኩ ይገለጻል ማለት ነው ለምሳሌ አሁን በኢቢኤስ ቴሌቪዥን ብዙ ጊዜ የጠፉ ቤተሰቦች የሚገናኙበት ፕሮግራም አለ እና በተለያየ ምክንያት ሰዎች ይለያያሉ። ትለያይተው ለምሳሌ እናትና ልጅ ይለያያሉ አባትና ልጅ ይለያያሉ እህትና ወንድም ሌላ ሌላ ዘመዶች በሆነ አጋጣሚ በሆነ እንትን ይለያያሉ ማለት ነው። እና ከዛ ኢቢኤስ የሚባለው ቴሌቪዥን ጋር መጥተው ቀርበው የአፈላላጊ ፕሮግራም ነው። እዛ ጋር እናቴ እንደዚህ እንደዚህ ስሙ አከል የሚባል የተወለደችው እዚህ ቦታ ምክንያቱም የት ነው የተወለድከው? የት ቦታ መጀመሪያ ለመጨረሻ ጊዜ የተለያየ ምናምን ተብሎ የተለያዩ ጥያቄዎች ይጠየቃሉ እና በደንብ የተወለደበትን ቦታ የት እንደሆነ አሁን የሚሰራበት ቦታ የት እንደሆነ እናት አባቶቹ እሱ በሚለያዩበት ጊዜ የት እንደነበረ በደንብ ግልጽ አድርጎ ያስቀምጣል ማለት ነው። ከዛ በኋላ እነዚህ ሰዎች ይሄን መረጃ በሚይዩበት ጊዜ ይሄ ሰው የኛ ነው የኔ ነው። የኛ ወንድም ሊሆን ይችላል የኛ ልጅ ሊሆን ይችላል በዚህን ጊዜ እኮ እንደዚህ የተለያየ የጠፋ ልጅ አለ ብሎ ሄደው ያን ሰው የሚያገኙበት መረጃው የተባለው መረጃ ትክክል ከሆነ ስሙ የተወለደበት ቦታ የተወለደበት ዓመተ ምህረት በትክክል በፈላጊዎች እና በተፈላጊዎች መካከል የሚገትም ከሆነ ቀጥታ ዘመዳሞች ተገናኙ ይባላል። ግን ለማወቅ የሚያዳግቱ ነገሮች አሉ አንዳንዴ ምክንያቱም ህፃኑ ለምሳሌ እንደተወለደ የሚወድቅበት አጋጣሚ ያለ እናቲቱ በሆነ አጋጣሚ ከሆነ ቦታ ጥለው ትጠፋለች ለምሳሌ የሆነ ሆስፒታል ላይ ትወልድና ትታው ትጠፋለች። ከዛ በኋላ ምንድነው የሚደረገው? አሳዳጊዎች የተለያዩ አለም አቀፍ አገር አቀፍ አሳዳጊዎች ያን ልጅ ይወስዱታል የራሳቸውን የሆነ ስም ሃይማኖት ባህል ምን አስይዘው ያሳድጉታል ግን ያ ሰው ካደገ በኋላ የማንነት ጥያቄው ይመጣበታል ማለት ነው። ስለዚህ አንተ ለምሳሌ አውሮፓ ከሆነ ወስደው ያሳደጉት አንተ እኮ ዘርህ እንደዚህ ነው ከኢትዮጵያ ነው ያመጣነህ ከአማኑኤል ሆስፒታል ወይም ደግሞ ከጥቁር አንበሳ ሆስፒታል እናትህ ተወልዳ ጠፍታ በዚህ ዓመተ ምህረት ብሏል። ብሎ መረጃ ይነግሩታል ከዛ በኋላ በዚያ መረጃ መሰረት ያልሽ አፋልጉኝ ቢናገር ለምንድነው የተለያዩ ሰዎች ሊመጡ ይችላሉ ምክንያቱም ድርጊቶች ሊገጣጠሙ ይችላሉ አንዳንዴ ማለት ነው። እና ከመጡ በኋላ ምንድነው? እነሱ ያሉት ልጁ ያለው እና እነዚህ ልጆች ሰዎች እናቶች እናት ነን ወይም አባት ነን ብሎ የሚመጡ ሰዎች የሚያቀርቡት እንትን ለመለየት አዳጋች ከሆነ ያው አሁን ዘመኑ ቴክኖሎጂ ስለሆነ ዲኤንኤ የሚባል ምርመራ አለ በዚያ ተመርምሮ የማን እንደሆነ የማን ልጅ እንደሆነ እናት ማን እንደሆነች ትለያለች ማለት ነው። ስለዚህ ቦታው የት እንደሆነ መጠቀስ አለበት

ጥራት ይላል እንግዲህ ያው ጥራት በተለያዩ ነገሮች ሊገለጥ ይችላል ስለዚህ ጥራት የሚለው ያው አንጻራዊ ነው አንጻራዊ የሆነ ነገር ነው። አንድ ነገር ንጹህ ነው ጥራት አለው ወይስ የለውም የሚለውን የምናይበት አንጻራዊ የሆነ የምናወዳድርበት መስፈርት ይኖራል ማለት ነው። ስለዚህ ጥራት ያው ለአንድ ስራ ለምሳሌ ስራ በምንሰራበት ጊዜ ጥራት ያለው ስራ መሰራት አለበት ምክንያቱም ጥራት የሌለው ስራ ከንቱ ድካም ነው የሚሆነው። ተጠቃሚዎቻችን ወይም ደግሞ እኛ የምንሰራው ስራ በደንብ ንጹህ ጥርት ያለ ካልሆነ ለወደፊቱ አይጠቅመንም ማለት ነው። ስለዚህ ጥራት ያለው ነገር በጣም ወሳኝ ነው ማለት ነው። ለምሳሌ አሁን ጥራትን ከምን ጋር ማያያዝ እችላለሁ። ጤፍ ይጠራል ጤፍ ወይም ደግሞ ዳጉሳ ስንዴ። እና በሚሸጥበት ጊዜ በሚፈጭበት ጊዜ ጥራት ያለው መሆን አለበት። ሰዎች ሲገዙ ጥራት ያለው ነገር ይፈልጋሉ። እና ለምሳሌ የተለያዩ አይነት የጤፍ ምርቶች አሉ። ማለት በጥራት ደረጃ ማለት ነው። ስለዚህ ይሄንን ጥራት የምናረጋግጥበት የተለያዩ መንገዶች ይኖራሉ። ለምሳሌ ጤፍ አፈር የለውም ብናኝ አለው የለውም። የመሳሰሉትን ነገሮች ንጻ ንጻቱስ ነጭ ነው። ጥቁር ነው ጥቁር ማለት የነጭና የቀይ ድብልቅ ነው ወይስ ዳቦ ጤፍ የሚባል አለ ወይስ ቀይ ጤፍ የሚባለው? ምን አይነት ነው የሚለው? ያ ጥራቱን ነው የሚያመለክተው ማለት ነው። ስለዚህ ጥራት ስንል ባዕድ ነገር የሌለበት ንጹህ የሆነ ነገር ለምሳሌ ጤፍ ብቻ የሚፈልገው ጤፍ ብቻ ነው ምንም አቧራ ምንም ብናኝ ምንም አፈር የሌለው ከሆነ ያ ጥራት ያለው ጤፍ ነው ተብሎ። ዋጋውም በተሻለ ዋጋ በተሻለ ብር አምራቹ ወይም ነጋዴው መሸጥ ይችላል ማለት ነው። ከዛ ውጪ ግን ጥራት የሌለው ከሆነ አንደኛ ሰው ፈላጊ የለውም ያንን ለማጥራት ጊዜ ይፈጃል ጉልበት ይጠይቃል። አፈሩን ከጤፉ ብናኙን ከጤፉ ለመለየት ጊዜ ይፈጃልና ይህን ጥራት የሌለውን ነገር ብዙ ሰው አይፈልገውም ቢፈልገውም እንኳን በአነስተኛ ዋጋ ነው በጣም ዝቅተኛ በሆነ ዋጋ። በቅናሽ ነው የሚገዙት ማለት ነው። እና ስለዚህ ጥራት ያለው ነገር በጣም ወሳኝ የሆነ ነገር ነው። ስለዚህ ንጹህ የያዘ ገበሬ ንጹህ ጤፍ ንጹህ ዳጉሳ ንጹህ በቆሎ የያዘ ገበሬ ወይ ነጋዴ ቶሎ ሽጦ ወደ ቤቱ መሄድ ይችላል ማለት ነው። ምክንያቱም ሰው የሚፈልገው ጥራት ያለው ነገር ነው ንጹህ የሆነን ነገር ነው እና በዚህ መልኩ መቅረብ አለበት ማለት ነው። ስለዚህ ጥራት ብዙ ጊዜ ከብዙ ነገሮች ጋር ይያዛል። ለምሳሌ ከኢንዱስትሪ የሚመረቱ ምርቶች አሉ። እንደ ዘይት ስኳር የመሳሰሉት መኮሮኒ ፓስታ የመሳሰሉት ነገሮች ጥራታቸውን ይረጋገጣል ቼክ ይደረጋል ማለት ነው። ስለዚህ ጥራት የሚያጣራ የራሱን የቻለ ተቋም አለ አካል አለ። ስለዚህ እነዚህ ነገሮች ለምሳሌ የተመረተው ዘይት ለሰውነት ያለው ጠቀሜታ እንዴት ነው ጉዳት አለው ወይስ የለውም ተብሎ ጥራቱ ይረጋገጣል ማለት ነው። በላብራቶሪ በተለያዩ ቴስቶች በውስጡ የያዛቸው ንጥረ ነገሮች በሙሉ ቸክ ተደርገው ይሄ ነገር ለምግብነት መሆን ይችላል ችግር የለበትም ተብሎ ይሰጠዋል። ወይም ደግሞ ይሄንን ምግብ ከዚህ በኋላ እንዳትመገቡ ችግር አለበት የጥራት ችግር አለበት ተብሎ በማስታወቂያ ይነገራል ማለት ነው። እና ጥራት በጣም ወሳኝነት አለው ማለት ነው። ስለዚህ በጥራት የሚያመርቱ ድርጅቶች አሉ በጥራት ደግሞ ሳያመርቱ የኅብረተሰቡን ሀብት የሚበሉ የሚበዘብዙ ባለሀብቶች አሉ ማለት ነው። ስለዚህ ይሄንን እነዚህን ሰዎች የሚመለከተው አካል አግባብ ያለው እርምጃ መውሰድ አለበት እርምጃ ሲባል ወይ ቅጣት ወይ ሽልማት ነው ማለት ነው። ስለዚህ ጥሩ ጥራት ያለው ምግብ ጥሩ ጥራት ያለው ስራ ለሚሠሩት ድርጅቶች ተቋሞች ወይም ሰዎች መንግስት የምስክር ወረቀት ወረቀት መስጠት አለበት ወይም ሽልማት የተለያዩ ሽልማቶችን ማዘጋጀት አለበት ማለት ነው። ከዛ ውጪ ደግሞ ዝም ብሎ እንትን የሚሉ ካሉ ጥራት የሌለው ነገር የሚያዘጋጁ ካሉ እሱን መቅጣት አለበት ማለት ነው። የስራ ፍቃዳቸውን መንጠቅ የሆነ የብር ካሳ እንዲከፍሉ ማድረግ እና የመሳሰሉትን እንትን በማለት ለወደፊቱ ጥራት ያለው ስራ እንዲሠሩ ጥራት ያለው ምርት እንዲያመርቱ ቢደረግ የተሻለ ይሆናል ማለት ነው

ወንድም ይላል እንግዲህ ወንድም ማለት በጣም ቅርብ ዘመድ የሆነ ለምሳሌ የኔ ወንድም አለኝ። ወንድሜ ምንድነው ወንድሞች አሉ ሁለት ወንድሞች። የእናትም የአባቴ ልጆች ማለት ነው። ስለዚህ እነዚህ ወንድሞቼ ለእኔ በጣም ቅረብ የሆኑ። በስጋም ማለት በዝምድና በምንም ለኔ ቅርብ የሆኑ ስለሆኑ በጣም የማማክራቸው ያማወያያቸው ችግር በሚደርስብኝ ጊዜም ቶሎ የሚደርሱልኝ የሚያማክሩኝ እገዛ የሚያደርጉልኝ ናቸው። እና ወንድሞች በጣም የምወዳቸው ናቸው ማለት ነው። ስለዚህ ወንድም ሲባል ምንድነው እንግዲህ የአንድ የቤተሰብ አካል ነው። በአንድ ቤተሰብ ውስጥ ያው የተለያዩ ሰዎች ነው ይኖራሉ። እናት አለች አባት አለ እህት አለች። ወንድም አለ። ከዚያ አክስት አጎት አያት እያለ ይቀጥላል ማለት ነው። ስለዚህ ወንድም ማለት በጣም በደንብ የተሳሰረ በጣም ዝምድናው ጥብቅ የሆነ ቅርብ የሆነ ለአንድ ሰው ወንድም ተብሎ ይጠራል ማለት ነው። ስለዚህ ወንድም ለምሳሌ እኔ ወንድሜ በጣም ብዙ ነገር። መጀመሪያ ያው እኔ የመጀመሪያ ልጅ እንደመሆኔ መጠን ቶሎ ስራ ስለያዝኩኝ እሱን አስተማርኩትኝ ትምህርት በሚማርበት ጊዜ የቤት ኪራይ ክፍያ ለምግብ ለሻይ ለአንዳንድ ውጪዎች እያሉኝ በየወሩ እየቋረጡ ያስተማርኩት ወንድሜ ነው። እሱ ደግሞ አሁን በተራው እኔን አይዞህ በርታ ልጆቼንም አይዟችሁ ደህና ናችሁ ወይ እያለ በየሰአቱ እየመጣ ስልክ እየደወለ ይጠይቃል ማለት ነው። እና ወንድም በጣም ወሳኝ የሆነ ነገር ነው። በተለይ ደግሞ በእኛ በኢትዮጵያ በገጠሩ በገጠሪቱ የሀገራችን ክፍል ላይ ወንድም ያለው ሰው እና ወንድም የሌለው ሰው በህብረተሰቡ ዘንድ አንድ አይነት እንትን አይደለም ማለት ነው። ስለዚህ አንድ ሰው ወንድም ካለው ይከበራል ይፈራል በሰዎች ዘንድ በቀላሉ በቃ ጥቃት አይደርስበትም ማለት ነው። ምክንያቱም ያ ወንድም ያ ቢጎዳ ያኛው ሰውዬ ደም ስለሚመልስ ማለት ነው። ብድሩን ስለሚመለስለት በጣም ተከብሮ ከሰዎች ጋርም ተከባብሮ የሚኖር ነው ማለት ነው። ስለዚህ ወንድም ያለውና ያለለው እኩል በህብረተሰቡ ዘንድ ከበሬታው ይለያል ማለት ነው። ስለዚህ ሰው ያው ሰዎች ላይ ጥቃት ለማድረስ እንትን ይላል ይቸኩላል ለምሳሌ በሚመለከተውም በማይመለከተውም ጉዳይ የሆነ መጣላት ግጭት ቢፈጠር ያንን ሰው ለማጥቃት ሰው ይሮጣልና ወንድም ካለው ግን አይ ይሄን ዛሬ ብጎዳው ነገ ደግሞ ያኛው ወንድሙ ይጎዳኛል እንደዚህ ያደርገኛል ብሎ ምክንያቱም ይፈራል ማለት ነው። ምክንያቱም ወንድም ደም መላሽ ወንድም ከሌለህ ያው የደማችን እንደተ እንዳለ ይቀራል ማለት ነው። ሳይመለስ በዱላ ሊሆን ይችላል በተለያዩ እንትኖች እና አንዳንዴ ወንድም ደም ማላሽ ነው ተብሎ ይጣራል በእኛ አካባቢ ደም የሚመልስ ነው። አንድ ችግር በእኔ ላይ ቢደርስ ወንድሜ ያንን ችግር ያደረሰብኝን ሰው ወይ ለህግ ያቀርበዋል ወይ በራሱ ላይ ጉዳት ያደርስበታል ወይ ደግሞ ሌላ እርምጃ ይወስድበታል እንዲፈራ ያደርገዋል ማለት ነው። እና ወንድም ጥላ መከታ ጋሻ ነው የሚል ተብሎ የሚታሰበው በእኛ አካባቢ ስለዚህ የወንድ እንደውም አባባሎች ብዙ አባባሎች አሉ። ሁለት ወንድማማቾች ወረዱ ወደ ወንዝ ወንድም የሌለውን ሊያርዱ እንደበግ የሚባል አይነት አባባል አለና በደንብ አባባሉን አላውቀውም ግን በዚህ መልኩ ነው የሚገለጸው። ስለዚህ በጣም ወንድም ማለት በስራ የሚተጋገዝ አንድ አይነት አስተሳሰብ ያላቸው አንድ አይነት ስራ ይሄ የእኔ ነው ይሄ የአንተ ነው ተብሎ የማይከፋፈሉ ሀብትም ቢኖር እንኳን በጣም ተዛዝኖ በቃ ውሰድ አንተ ይሄ ይሄን ለአንተ ይገባሃል ይሄ ለእኔ ይገባል ተባብሎ በመተሳሰብ የሚሰሩት ስራ ነው ማለት ነው። ስለዚህ ለምሳሌ እኔ ወንድሜ ባለፈው ወደ ቤተሰብ ሄጄ ነበር እና። አንድ ጫማ አለችው አንድ አጎቱ የሰጠው በስጦታ መልክ በጣም ቆንጅዬ ጫማ አለችው እና ያቺንን ጫማ ይቺን እኮ ነው ያመጣልኝ አለኝ አረ በጣም ቆንጆ ጫማ ናት ስለው ልበሳት አለኝ። እና ልበሳት ሲለኝ በጣም ደነገጥኩኝ ምክንያቱም ለእሱ በስጦታ የተሰጠ ስጦታ ነው እና እንዴት እለብሳለሁ ብዬ አይ አልለብስም ይሄ ያንተ ነው ችግር የለውም እኔ ሳገኝ እገዛለሁ። እንጂ አንተ ይሄንን ጫማ መልበስ አለብህ ብዬ እንትን አልኩት እንጂ ልበሳት ብሎ እንትን ብሎኝ ነበር ማለት ነው

ፕሮግራም ይላል እንግዲህ ፕሮግራም ማለት ያው የተለያዩ ፕሮግራሞች አሉ። ስለዚህ ፕሮግራም አንድ ራሱን የቻለ እቅድ ትንቁን የስራ ሂደት ያለው ሰዎች የሚሳተፉበት የራሱ የሆነ ቅደም ተከተል ያለውን ማለት ነው። ለምሳሌ የሰርክ ፕሮግራም አለ ይባላል የሰርክ ፕሮግራም አለ ከተባለ ምንድነው? ለሰርክ የሚያስፈልጉ ነገሮች ቀድመው ይዘጋጃሉ ማለት ነው። ግብአቶች ስለዚህ ሰርግ አለ ከተባለ ምንድነው? የሰርክ ፕሮግራም አለ ከተባለ ስለዚህ ተጋቢ ሁለት ተጋቢ ሰዎች ይኖራሉ ባልና ሚስት ማለት ነው። ወይም ወንድና ሴት በምርጫቸው መሰረት የቤተሰብ ይሁንታ ወይም ፈቃድ ይጠየቃል የራሳቸው ፈቃድ ስምምነት ይጠየቃል። ከዛ በኋላ ለመግባት ከተስማሙ በኋላ የሰርግ ፕሮግራሙ መቼ ይሁን ተብሎ ከጠሮ ይያዛል ማለት ነው። ስለዚህ የሰርክ ፕሮግራሙ የሚጠቅመው ለማነው ለቤተሰብ ነው ማለት ነው። ቤተሰቦች ድግስ ለመደገስ ፕሮግራም ለማዘጋጀት የተለያዩ ለህብረተሰቡ ለዘመድ ለአዝማድ የሚሆኑ ምግቦችን መጠጦችን ለማዘጋጀት ፕሮግራም ይያዛል እቅድ ይያዛል ማለት ነው። ስለዚህ በዚያ በእቅዱ መሰረት ድግስ ይደገሳል ጠላ ይጠነሰሳል። ምግብ የተለያየ አይነት ምግቦች የስጋ ወጡን ይዘጋጃል። ከዛ መጠራት ያለባቸው ሰዎች ይጠራሉ ዘመድ ጎረቤት ጓደኛ እህት ወንድም እያለ የተለያዩ ሰዎች በዚያ ፕሮግራም ላይ እንዲገኙ ይጠራሉ ማለት ነው። ስለዚህ በዛ በተባለው በተቀጠረው ቀን በፕሮግራሙ እለትም የተለያዩ ተግባራት ይከናወናሉ። ለምሳሌ ሴቷ ከሆነች የሴት ቤቱ ወይም ፕሮግራም የሚካሄድበት የሴቷ ከሆነ ከሴቷ ቤት ምንድነው የሚደረገው? ሙሽራዋ እስክትወጣ ድረስ ያው የተለያዩ ፕሮግራሞች ይካሄዳሉ። አንደኛ ሙሽራዋን የማስዋብ የማስጌጥ ወደ ሙሽራው ቤት ልታደርስ ስለሆነ የተለያዩ የሙሽራ ልብሶችን ማልበስ ቅባት ምን የፎቶግራፍ ስነ ስርዓት ማካሄድ እህት ወንድም እናት አባት እየሄዱ ከሙሽራዋ ጋር ፎቶ መነሳት። ስጦታ ካለ ስጦታ መስጠት የተለያዩ ነገሮች ይካሄዳሉ። ከዛ በተጨማሪ ደግሞ ያው የድግስ አለ ድግስ የሚበላ የሚጠጣ ነገር መርቷል ያንን የሚመጣውን የተጠራውን ህዝብ እህት ወንድም ጎረቤት ጓደኛ በደንብ ምግብ እንዲመገብ ማድረግ ጠላ እንዲጠጣ ጠጡ ብሉ እየተባለ እየተጨፈረ ይቆያል ማለት ነው። ስለዚህ ልክ በሰአቱ ስድስት ሰዓት ላይ ሊሆን ይችላል ሰባ ሰዓት አካባቢ ይመጣል በዚያ ሰዓት ያው የተጠራው ሰው የግድ መገኘት አለበት እዛ ፕሮግራም ላይ ማለት ነው። ከዛ እልል ብሎ ማውጣት አለበት ልክ ሙሽራዋ ከቤት ስትወጣ እልል ብሎ እየተጨፈረ እየተፎከረ። የተለያዩ ዜማዎች እየተዜሙ ሴቶች ወንዶች የየራሳቸውን ጭፈራ እየጨፈሩ ፕሮግራሙ ይካሄዳል ማለት ነው። ልክ ከቤት እንደወጣች በጣም ያለ ጭፈራ ይጨፈራል። ከተጨፈረ በኋላ ያው ይዘው ይሄዳሉ ወደ ወንዱ ቤተሰቦች እናት አባቶች ወይም የድግሱ ፕሮግራሙ ወደሚካሄድበት ቦታ። እዚያ ቀሪው ህዝብም ከበላ ከጠጣ ከተመረቀ በኋላ ያው ይጨፍራል የተለያዩ ጭፋር ጭፈራ አይነቶች አሉ እንደየአካባቢው እንደየሁኔታው። በአስጨፋሪ ይጨፈራል እልል ይባላል እህት ወንድም ይገባል ይጨፍራል። ከዛ ዘግይቶ የሚመጣ ዘመድ ካለም ጎን ለጎን ደግሞ እየተስተናገደ ጠላዋል አረቄዋል መጠጡ ጠጅ ሊኖር ይችላል። ምግቡ ከምግቡ ከስጋው ከቁርጡ የተለያየ አይነት ምግብ ሊኖር ይችላል ቤት እንዳፈራው ይስተናገዳል ማለት ነው። ስለዚህ ፕሮግራም ሌሎችን ፕሮግራሞች ይኖራሉ ለምሳሌ የልደት ፕሮግራም ልደት የልጆች ልደት በሚከበርበት ጊዜ የተወለዱበትን አመት በሚያ ቀን በሚያከብሩበት ጊዜ የተለያዩ ፕሮግራሞች ይካሄዳሉ። ለልጆች ልብስ ይገዛሉ ለፕሮግራሙ ማድመቂያ የሚሆኑ የተለያዩ ኬክ ቆሎ ኩኪስ ከረሚላ የመሳሰሉት አትክልቶች ይገዛሉ። የፎቶግራፍ ፕሮግራም አለ ፎቶ የማንሳት ማስታወሻ ምክንያቱም ፎቶግራፍ ማስታወሻ ነው። ወደፊት እንደዚህ ነበረ ብሎ የሚያስታውሱበት ስለሆነ በዛ መሰረት የልደት ፕሮግራም የልጆች የልደት ፕሮግራም በዚያ መልኩ ይከበራል ማለት ነው። ሌሎችም ፕሮግራም ውጪ የተለያዩ የስብሰባ ፕሮግራም ይኖራሉ ስለዚህ በዚያን መሰረት ይከበራል ማለት ነው

ጃንዋሪ ይላል እንግዲህ ጃንዋሪ ማለት ያው በፈረንጆች ወይም በእንግሊዘኛ ነው የሚጠራው የወር መጠሪያ ስም ነው ከአሥራ ሁለት ወሮች አሉ ከነዚህ አስራ ሁለት ወሮች ውስጥ አንደኛው ወር ነው ማለት ነው በተለይ ደግሞ እነዚህ ፈረንጆች ወይም ደግሞ እንግሊዘኛ ተናጋሪዎች የውጭ ሀገር የሚባሉት አውሮፓ አሜሪካ ጃንዋሪ አዲስ አመት መለወጫ ወራቸው ነው ማለት ነው፤ አዲስ አመት የሚጀምሩበት በጃንዋሪ ወይም ደግሞ በእኛ በጥር ማለት ነው ስለዚህ ጃንዋሪ በውጮች ዘንድ በጣም የሚከበር የሚወደድ በዓል ነው ምክንያቱም አሮጌው አመት አልፎ አዲሱን የሚያቅዱበት አዲስ እቅድ አዲስ ራዕይ አዲስ አስተሳሰብ የሚይዙበት እቅዶቻቸውን የሚገመግሙበት ከዚህ በፊት የነበሩት በአሮጌው አመት የነበሩትን እቅዶች አሳክተናል ወይስ አላሳካንም የሚቀረን ነገር ካለ ስለሚቀጥለው አመት ለአዲሱ አመት እንዴት ማከናወን አለብን እንዴት ማስኬድ አለብን የሚለውን የሚገመግሙበት ከዛ በተጨማሪም በዓሉን የሚያከብሩበት በተለያዩ ዝግጅቶች የሚያከብሩበት የገና በዓል የሚባል አለ የገና በዓት ወይም የተለያዩ ስጦታዎችን በመሰጣጣት የት በዓሉን ያከብሩታል ማለት ነው ዘመድ ወዳጅ ቤተሰብ አንድ ላይ ሰብሰብ ብሎ የተለያዩ ድግሶችን በመደገስ በመጨፈር በጭፈራ በልልታ የሚያከብሩበት ወር ስለሆነ ይህ ወር በጣም ደስ የሚል ወር ነው፤ ወደ አማርኛው ወይም ደግሞ ወደ ኢትዮጵያ ትርጉሙ ስንመጣ ጀንዋሪ ማለት ጥር ማለት ነው፤ ጥር ማለት ደግሞ በኢትዮጵያ በጋ ወይም ደግሞ ዝናብ የማይዘንበት ወቅት ነው፤ ዝናብ የማይዘንበት ገበሬው ያው አብዛኛው የኢትዮጵያ ህዝብ ወደ በግብርና ስራ ስለሚተዳደር ገበሬው ስራውን ወይም ደግሞ የግብርና ስራውን ምርት መሰብሰቡን፣ የሚያጠቃልልበት ወይም ደግሞ እየሰበሰበ ያለበት ሁኔታ ነው የሚሆነው ለምሳሌ ጤፍ አጭዶ ከምሮ የሚወቃበት ዳጉሳም እንደዚሁ የሚሰበስብበት ወደ ጎተራ የሚከትበት በጣም ወሳኝ የሆነው ወር ነው ይህ ወር ማለት ነው ከዚህ በተጨማሪም በጥር ያው የተለያዩ ባህላቶች ይከበራሉ ለምሳሌ ጥምቀት የሚባል አለ ጥምቀት በኦርቶዶክስ እምነት ተከታዮች ዘንድ ጥምቀት የሚባል አለ ስለዚህ የጥምቀት የሚከበርበት ጃኑዋሪ አስራ አንድ የሚባለው ወይም ደግሞ ጥር አስራ አንድ በእኛ በኢትዮጵያ አቆጣጠር ጥር አስራ አንድ ጥምቀት በዓል የሚከበርበት ሌሎች የዘገሊላ የዘገሊላ በዓል የሚባለው አስተርዮ ያስተርዮ ወይም ደግሞ በሃያ አንድ ማርያም ማለት ነው ይሄ ሃይማኖታዊ ይዘት ያለው በዓል ነው እና በጥር የተለያዩ በዓሎች የሚከበሩበት ደስ የሚል የክረምቱ ወር አልፎ ምንም ዝናብ የማይዘንብበት ደስ የሚል ወቅት ፀሀያማ የሆነ የአየር ንብረት የሚስተዋልበት ወቅት ስለሆነ ጥር በጣም ደስ የሚል ነው ያው በጥር ያው እንግዲህ በተለይ ወደ ገጠሩ ያገራችን ክፍል ምርት የሚገባበት ነው ብያለሁ ስለዚህ ምንም አይነት ችግር የሌለበት ገበያው እንኳን በራሱ ምርት ወደ ቤት በስለሚገባ ገበሬው በቀላሉ ዋጋ በርከሽ ወደ ገበያ ወጦ ለከተሜው ወይም ደግሞ ለመንግስት ሰራተኛው የሚሸጥበት የመንግስት ሰራተኛውም በቀላሉ በርካሽ ጤፉን ዳጉሳውን ቦቆሎውን ስንዴውን እና የመሳሰሉትን የእርሻ ውጤቶች በቀላሉ ዋጋ ከዚህ በፊት ይሸጥበት ከነበረው ቀነስ ባለዋጋ የሚያገኝበት ስለሆነ ከከተማውም ገጠሩም በጣም የጥጋብ ስሜት የሚሰማበት ረሃብ የሌለበት የጭፈራ ወቅት ነው ከዚህ በተጨማሪም የተለያዩ ድግሶች የሚካሄዱበት ድግሶች ሲባል ፕሮግራሞች የሰርግ ፕሮግራም ብዙ ጊዜ በጥር ይካሄዳል፤ በኢትዮጵያ ያው በተወሰኑም ጊዜ ነው ሰርግ የሚካሄደው ወይም ደግሞ ሰዎች የሚጋቡት ባል እና ሚስት የሚሆኑት ስለዚህ ከእነዚያ ወቅቶች አንዱ ጥር ነው በጥር አብዛኛው ኢትዮጵያዊ የሰርግ ፕሮግራሙን ይይዛል ሰርግ ሰርጉንም ያካሂዳል ማለት ነው ስለዚህ ሰርግ የሚበዛበት ሰው የሚጠራበት ዘመድ ከዘመድ የሚጠያየቅበት ወቅት ነው ይህ ጥር ማለት በተለይ በመምህራን በኩልም ጥር ያው መጨረሻ ጀምሮ የእረፍት ጊዜያቸው ነው ብሬክ ታይም ትባላለች ያቺ ብሬክ ታይም ማለት ወደ ሁለተኛው ሰሚስተር ለመሸጋገር በመካከል እረፍት አለ ውጤት አስገብቶ የተማሪ ውጤት ለሚመለከተው አካል አስገብቶ እረፍት የሚሆንበት ጊዜ ስለሆነ በጣም ወሳኝ የሆነው ወቅት ነው ማለት ነው።

መሮጥ ማለት እንግዲህ ያው እንቅስቃሴው ከአንድ ቦታ ወደ ሌላ ቦታ ፍጥነትን ጨመር አድርጎ መንቀሳቀስ ማለት ነው። ስለዚህ መሮጥ የሚለው ቃል እንግዲህ። መጀመርያ መራመድ አለ። መራመድ ቀስ እያሉ ቦታ እግርም መንቀል። ከዛ በኋላ የሶምሶማ ሩጫ አለ ከመራመድ ትንሽ ፈጠን ያለ። ሌላው መሮጥ የሚለው ያው በፍጥነት በቻልነው ያህል በፍጥነት መሮጥ። ቦታ መሄድ ማለት ነው። እና ያው መሮጥ እንግዲህ ሩጫ በኢትዮጵያ ያው ታዋቂ። የሆነ የስፖርት አይነታችንን ኢትዮጵያ የምትታወቀው በአብዛኛው በአለም አቀፉ መደግ በሩጫ በስፖርቱ ማለት ነው። በእግር ኳስ ብዙ አንታወቅም በጣም ደካማ ነን በሩጫ ግን። እንሮጣለን ስለዚህ መሮጥ በኢትዮጵያውያን ዘንድ በጣም መደበኛ የሆነ ስራችን ነው ማለት ነው። ስለዚህ ብዙ ሰዎች ሩጫን ይሮጣሉ ብዙ ኢትዮጵያውያን ይሮጣሉ በአለምን አቀፍ ደረጃ። ተወዳድረውም ወርቅ ወይም ሜዳሊያ ይዞ የሚመጡበት አጋጣሚ አለ ማለት ነው። ስለዚህ ኢትዮጵያ ባለማቀፍ መደረክ በተለይ በአምስት ሺህ በአስር ሺህ በማራቶን። የመወዳደር አቅሟ በጣም ከፍተኛ ነው። ስለዚህ በዚህ የሩጫ አይነት ኢትዮጵያ ትሮጣለች ማለት ነው። ስለዚህ ሁሌ ልምምዶች ይካሄዳሉ አሰልጣኞች አሉ ሰልጣኞች አሉ። ሁሌ በመሮጥ ከአንድ ቦታ ወደ ሌላ ቦታ በመንቀሳቀስ ልምምድ ይሰራሉ ማለት ነው። ስለዚህ ከተለማመዱ በኋላ አለም አቀፍ የሆኑ ውድድሮች በሚኖሩበት ሰዓት ኢትዮጵያውያን ጥሩ ጥሩ ሯጮችን ይዛ ትቀርባለች ማለት ነው። ከዚህ በፊት ከሚታወቁ ሯጮች መካከል አንደኛው አትሌት። ሺአለቃ ገብረ ሀይለ ገብረ ገብረስላሴ በጣም በአሥር ሺህ በአምስት ሺህ ታዋቂ ነው። ከዛ አለፍ ሲል በማራቶን በጣም ብዙ ሪከርዶችን የታወቀ በአለም አቀፍ ደረጃ በጣም በሩጫው የሚታወቅ ፈጣን የሆነ ሯጫችንነው። ለኛም ለኢትዮጵያውያን በጣም ብዙ ጥቅሞችን የሰጠን ብዙም የሚዳሊያዎችን በአለም አቀፍ ደረጃ ይዘን እንድንመጣ ያደረገን በአፍሪካ በአለም በሩጫ ታዋቂ እንድንሆን ያደረገን ስለሆነ ብዙ ጥቅም አለው። ከዛም በተጨማሪ በሚያገኘው ሽልማት ኢትዮጵያ ውስጥ መጥቶ መጥቶ ያው የተለያዩ የኢንቨስትመንት ስራዎች ላይ ይሳተፋል። በሆቴል የተለያዩ ትልልቅ ሆቴሎች አሉት። በአዲስ አበባ በባህር ዳር በሃዋሳ በአዳማ የተለያዩ ሆቴሎች አሉ። ስለዚህ እነዚህ ሆቴሎች ደግሞ አንድ የቱሪስት መስህብ ናቸው። ስለዚህ የዚያ ጋር የቱሪስት ቱሪስቶች ይመጣሉ ይጎበኛሉ የማረፊያ ቦታቸው ያው ሆቴል የሚሆነው ስለዚህ በዚያ ሆቴል ላይ አረፍ ይላሉ ያገቡ ሰውም እዚያ ጋር ገብቶ መጠቀም ይችላል ማለት ነው። ስለዚህ ለሀገር የሚያበረክተው አስተዋጽኦ በጣም ከፍተኛ ነው። ማለቱ ከሱ በመቀጠል። አትሌት ቀነንስ አበቀለ አለ ከሴቶች ደራርቱ ቱሉ መሰረት ደፋር ጥሩ ነሽ ዲባባ የመሳሰሉት ሯጮች። በጣም ኢትዮጵያን በአለም አቀፍ ደረጃ እንድንታወቅ ያደረጉ ሯጮች ሯጮች ናቸው። እነ አልማዛ እያና የመሳሰሉት ሯጮች በጣም የኢትዮጵያን ሰንደቅ አላማ በአለም አቀፍ ደረጃ ከፍ ብሎ እንዲውለበለብ ያደረጉ ምርጥ አትሌቶቻችን ብርቅዬዎቻችን ናቸው። ማለት ነው ለኛ ለእነሱ ለእኛ በጣም ብርቅዬ የሆኑ ልጆቻችን ናቸው። ምክንያቱም በአለም አቀፍ ደረጃ ተወዳድረው ሜዳሊያ ወርቅ ብር ነሃስ እንዲሁም የኢትዮጵያን ስም የሚያስጠሩ ስለሆኑ ሜዳልያ እንኳን ባያመጡ በጣም የምንወዳቸው ልጆቻችን ሃብቶቻችን ናቸው ማለት ነው። ከዛ በተጨማሪም በሚያመጡት ሀብትም ያው ኢትዮጵያውያን ተጠቃሚ ይሆናሉ። ለምሳሌ ሆቴል ሃይሌ በሚሰራው ሆቴል የተለያዩ ኢንዱስትሪዎች አሉት። ስለዚህ እዚያ ቦታ ላይ ተቀጥረው የሚሰሩ ብዙ ኢትዮጵያውያን አሉ ማለት ነው። ስለዚህ አንድ የስራ ምንጭ ይሆናል ማለት ነው። ብዙ ወጣት አላት ኢትዮጵያ። ስለዚህ ይህንን ወጣት የምታሰማራበት ብዙ የስራ ቦታ የላትም። ስለዚህ እንደነዚህ አይነት ባለ ሃብቶች ደግሞ ሲመጡ የተወሰኑ ሰዎችን የመያዝ ይችላሉ ማለት ነው። ስለዚህ በጣም መሮጥ አለብን እኛ ኢትዮጵያውያን። ሩጫ ባህላችን አድርገን ይሄ ባህላችን ደግሞ ያው ወደ ገቢ ምንጭነት መቀየር አለበት። ገንዘብ መምጣት አለበት። መሮጥ ብቻ ሳይሆን ገንዘብ አምጥተን ሀገራችንም ራሳችንንም ወገናቻችንን የምንጠቅም መሆን አለበት ማለት ነው።

ይቅርታ ይላል እንግዲህ ያው ይቅርታ እንግዲህ በሁለት ሰዎች ወይም ሁለት እና ከዚያ በላይ በሆኑ ሰዎች መካከል አለመግባባት የሀሳብ አለመግባባት ሲኖር ምንድነው ሰዎች ይቀያየማሉ ይጣላሉ ይደባደባሉ በተለያዩ ምክንያቶች ማለት ነው። ስለዚህ እነዚህ የተቀያየሙ የተጣሉ ሰዎች ያው ይቅርታ መባባል ባህላችን ነው ይቅር ለምን ተእግዚአብሔር ይባላል እና። ይቅርታ ያወርዳሉ ማለት ነው ስለዚህ ይቅርታ ያው ሁለት ሰዎች። ይጣላሉ ከተጠላሉ ማንኛውም አይነት ጉዳት ሊደርስ ይችላል በአንደኛው ወገን። ወይም ደግሞ ሊያስቀይመው ይችላል በስድብ በተለያዩ ነገሮች ስለዚህ እነዚህ ሰዎች ምን ይላሉ? መጨረሻ ላይ በሽማግሌ ይቅርታ ይባባላሉ ማለት ነው። ይቅርታ ማለት እንግዲህ። ከዚህ በፊት የሰራሁት ስራ ላይ አስቀይሜሃለሁ በድዬሃለሁ ስለዚህ ለዛ ለሰራሁት ጥፋት ይቅር በለኝና እንደ ድሮኣችን እንቀጥል ምንም አይነት ቄም በውስጣችን ሳንይዝ። ይቅር ተባብለን እንቀጥል የማለት ትርጉም ነው ያለው ማለት ነው። እና ብዙ ሰው ያው ሰው ይጣላል በተለያዩ ምክንያቶች በተለያዩ ጥቅማ ጥቅሞች ይጣላል ይቀያየማል ስለዚህ። ይሄ የተጣላ ሰው የተቀያየመ ሰው ዝም ብሎ ተጣልቶ መኖር የለበትም ይቅር መባባል አለበት። ምክንያቱም እግዚአብሔር ይቅር ተባባሉ ነው ያለ። ጓደኛህን እንደራስህ ውደደው የስራ ባልደረባህን እንደራስህ ውደደው ብሎ ስላለ። ይቅርታ በጣም አስፈላጊ የሆነ ነገር ነው እና። ይህንን ይቅርታ ብዙ ጊዜ የሚያከናውኑልን ያው ሽማግሌዎች ነው የሚባሉት። ሽማግሌ ሲባል እንግዲህ ወይ እናትና አባት ወይ የሀገር የሰፈር ሽማግሌ የሀገር ሽማግሌ እየተባሉ እሚጠሩ አሉ። ስለዚህ ሁለት ሰዎች ሲጣሉ እነዚህ ሽማግሌዎች። ምንድነው ያጣላችሁ ምክንያቱ ምንድነው? ጥፋተኛ ማነው ብለው ልክ ሀሳባቸውን ከሰሙ ካዘረዘሯቸው በኋላ። ከሌ ጥፋተኛ ነህ። ከሌ እንደዚህ በድለዋል እንደዚህ ማድረግ የለብህም ለወደፊት እንደዚህ ማድረግ የለብህም። ስለዚህ አንተ ጥፋተኛ ስለሆንክ። ጥፋት ያደረስክበትን ሰው ዝቅ ብለህ ይቅርታ በለው ይባላል። ያኛውም ያው ይቅርታውን እንዲቀበል የተለያዩ ምክንያቶች ተዘርዝረው ባለማወቅ ነው። ሁለተኛ አይደገመውም። ከዚህ በኋላ በቃ አንድ ናችሁ ምናምን ተብሎ በቃ የተለያዩ ምክንያቶች ተዘርዝሮ። ይቅር እንዲባባሉ ይደረጋል ማለት ነው። እና ይቅርታ በጣም ለሰው ልጆች ትልቅ መሰረታዊ የሆነ ነገር ነው አዕምሯችን ንጹህ እንዲሆን። ለምሳሌ እኔ ባለማወቅ የሆነን ሰው አስቀይሜው ከሆነ አስከፍቼው ከሆነ። ያንን ሰው ይቅርታ መጠየቅ በቃ ግድ ይላል ምክንያቱም ካስከፋሁትኝ እሱ ችግር የለውም ብሎ ሊተወው ይችላል ግን። ስላስቀየሙት ነገር ሁሌም ሊቆረቁረኝ ሊበሰጨኝ ይችላል ማለት ነው። ስለዚህ ምን ማድረግ አለብን? ይቅር መባል አለብን የግድ ሶስተኛ ሰውም ሳያስፈልግ አይ። ትላንትና እኮ እንደዚህ እንደዚህ ሆኜ በዚህ በዚህ ምክንያት ነው እንደዚህ ያደረኩህ። ስለዚህ ይቅርታ አድርግልኝ ለምሳሌ እኔ ጠጥቼ ሊሆን ይችላል አልኮል ወስጄ አእምሮዬ በትክክል ሳይሰራ ቀርቶ ወይም የሆነ በሆነ ሰው ተናድጄ የተለያዩ ምክንያቶች ሊኖሩ ይችላሉ። ስለዚህ እነዚህን ምክንያቶች በመደርደር ይቅርታ አድርግልኝ። እንደዚህ አጥፍቻለሁ አንተ እኮ ለዚህን ጊዜ እንደዚህ አድርገህልኛል። እንደዚህ እንደዚህ እኮ ነው ብዬ ምክንያቶችን በመደርደር ልክ ሶስተኛ ሰው ሳይመጣ። ይቅር ልንባባል እንችላለን ማለት ነው። እና በጣም ይቅርታ። የሰው ልጅ ትልቅ የእውቀት መለኪያ ተደርጎ ይወሰዳል ብዬ ነው እማስበው። እኔ ምክንያቱም ለምሳሌ አሁን ባልና ሚስት በአንድ ቤት ይኖራሉ ያው እንግዲህ ባል ሚስቶች ማለት ሁለት የተለያዩ ሰዎች። አንድ ላይ አንድ አይነት አስተሳሰብ እንዲኖራቸው አይፈቀድም ብዙ ጊዜ። ያው በዚያ ምክንያት ያው አለመግባባቶች ይፈጠራሉ መቀያየሞች ይፈጠራሉ። ስለዚህ ያንን መቀያየም ምን ማድረግ አለባቸው በውይይት በይቅርታ መፍታት አለባቸው። ለምሳሌ። ባልየው አጥፍቶ ከሆነ። አስቀይሟት ከሆነ ሚስቱን ይቅርታ ማለት አለበት ለምሳሌ ያጠፋው ገንዘብ ሊሆን ይችላል ጠጥቶበት ሊሆን ይችላል። ያለአግባብ ዝም ብሎ ጊዜውን የሚያጠፋ ሊሆን ይችላል ልጆችን እማይንከባከብ ሊሆን ይችላል በዚያ ተቀይማ ብትጣላው። እና የሆነ ቢቀያየሙ እሱ ይቅርታ ማለት አለበት ሁለተኛ አይደገመኝም አስተካክላለሁ ከዚህ በኋላ እንደዚህ አላደርግም ብሎ። ይቅርታ ይቅር መባባል አለባቸው። እሷም ደግሞ ይቅርታዋን መቀበል አለባት። ምክንያቱም አኩርፋ ከአንድ ቤት እየኖሩ። ባልና ሚስት አንድ ናችሁ ይባላል አንድ ናቸው ወይም ከአንድ ወንዝ ይቀዳሉ ይባላል እና። እነዚህ ባልና ሚስቶች ተቀያይመው ከኖሩ ያው ለልጆቹም የሚያስተላልፉት መልእክት አለ። ልጆች በጣም ስለሚደብራቸው ይቅር ተባብለው ኑሯቸውን መቀጠል አለባቸው ማለት ነው

ውሃ ይላል እንግዲህ ያው ውሃ ለሰው ልጅ መሰረታዊ ከሚባሉት ነገሮች አንዱ ውሃ ነው ለመኖር በጣም ውሃ ያስፈልጋል ማለት ነው። ስለዚህ ውሃ ያው ከምግብ ቀጥሎ የሚበላ ምግብ አለ ጠጣር የሆነው ነገር ማለት ነው የሚወሰድ ፈሳሽ አለ ያ ውሃ። ማንኛውም ሰው በቀላሉ ሊያገኘው የሚችል ለሁሉም ሰው እኩል እግዚአብሔር የሰጠን ሀብታችን ነው ማለት ነው። ስለዚህ ውሃ ለሰው ልጅ በጣም አስፈላጊ የሆነ በምድር ላይም ትልቁ የምድር አካል በውሃ የተሸፈነ ከሰባ አምስት ፐርሰንት በላይ ነው። የሚባለው ሳይንሱ እንደሚለው ከሰባ አምስት ፐርሰንቱ በላይ የምድራችን አካል በውሃ የተሸፈነ ነው። በሀይቆች በወንዞች በውቅያኖሶች የተሸፈነ ነው ነው የሚለው እና ውሃ ትልቁን ቦታ የሚይዝ ነው። እንዲሁም የኛ ሰውነታችን ሰባ አምስት ፐርሰንቱ ስድሳ ፐርሰንቱ ሳይንሱ እንደሚለው ምንድነው ውሃ ነው የሚለው ከውሃ የተሰራ ነው። ስለዚህ የሰው ልጅ በሚኖርበት ጊዜ በየእለቱ ከሚበላው ምግብ ጎንለጎን ውሃ ያስፈልገዋል ውሃ መጠጣት አለበት። ምክንያቱም ሰውነቱ የተሰራው ስድሳ ፐርሰንት ሰባ ፐርሰንቱ ውሃ ስለሆነ የግድ ምግቡን ለማንሸራሸት ምግብን ሽርሽሪቱን ለማፋጠን ቆሻሻ የሆኑ ነገሮችን በሽንትም መልክ ለማስወገድ እና በተለያዩ ሳይንሳዊ ጥቅሞች ውሃ ለሰውነታችን አስፈላጊ ነው ማለት ነው። ለምሳሌ አንድ ሰው ያለ ውሃ ከአንድ ቀን ከሶስት ቀን በላይ መቆየት አይችልም። ይላል ያለ ምግብ ግን እስከ ሳምንት ልንቆይ እንችላለን ምግብ ሳንበላ እስከ ሳምንት ልልኩ ይችላል። አየር ለምሳሌ ያለ ተፈጥሮአዊ የሆነ ስጦታችን ነው። ኦክስጅን በጣም ለሰውነታችን አስፈላጊ የሆነ ለሰከንድም ያህል ከእኛ ከራቀ ያው የመሞት እዳ እጣ ፋንታችን ከፍተኛ ነው ማለት ነው። ስለዚህ ኦክስጅን ልክ እንደ ውሃ ሁሉ በተፈጥሮ የተሰጠን ለሰውነታችን በጣም አስፈላጊ የሆነ ነገር ነው። ያለ ኦክስጅን እኔ እርግጠኛ ነኝ አንድ ደቂቃ መቆየት የምንችል አይመስለኝም ያለ ውሃ ከሶስት ቀን በላይ መቆየታችንም ያለምግብ ግን እስከ ሳምንት የሰው ልጅ መቆየት ይችላል ማለት ነው። ስለዚህ ውሃ ምን ያህል መሰረታዊ የሆነ ነገር እንደሆነ ያሳየናል ማለት ነው። ስለዚህ ውሃን ሰዎች በየእለቱም ከሁለት እስከ ሶስት ሊትር ጠጡ ይባላል ጤነኛ ለመሆን ለሰውነታችን የሚያስፈልገውን ፈሳሽ እንዲያገኝ ውሃ በየቀኑ ከሁለት እስከ ሶስት ሊትር ጠጡ ይባላል። እና እንግዲህ ውሃ በዚህ መልኩ ነው የሚገለጠው። ከዚህ በተጨማሪ ውሃ ያው እንግዲህ በዝናብ መልክ ነው የምናገኘው እግዚአብሔር የሚሰጠን ስጦታ ትልቅ ስጦታ ነው። ለሁሉም ሰው ለሀብታም ለደሀ ላጭን ላጭር ለረጅም ለቀጭን ለወፍራም ሳይል ለሁሉም ሰው እኩል የሰጠን ውሃ ነው ማለት ነው። እኩል መጠቀም የምንችለው ልክ እንደ ፀሀይ አየር ሁንዱ ማለት ነው ያው አጠቃቀማችን ቢለያይም ማለት ነው። ስለዚህ ውሃ ሰዎች በተለያየ መንገድ አግኝቶ ለአገልግሎት ሊጠቀሙ ይችላሉ። ለምሳሌ የሚንጭ ውሃ ይኖራል። ወራጅ ውሃ ይኖራል የውቅያኖስ ውሃ ይኖራል። የባህር ውሃ ይኖራል እና ይህንን ውሃ በተለያየ መንገድ ይጠቀሙታል። ለምግብ ለመጠጥነት ለምግብ ማብሰያ ለንጽህና መጠበቂያ ለእጽዋቶች በጣም ውሃ ዋናው መሰረታዊ ነገር ነው። አንድ እጽዋት ለመብቀል ለማደግ ለምናምን አይደለም ለመብቀል ራሱ ውሃ ያስፈልገዋል። ለመብቀል ለመብቀል ከሚያስፈልጉ ነገሮች አንደኛው ውሃ ነው። ውሃና ኦክስጅን ማለት ነው። ስለዚህ እጽዋቶች ዘራቸውን ለመተካት ለመራባት ያው ይበቅላሉ በመብቀል ነው ፍሬ በመፍራት ፍሬ ውጥ ይዘራል ዘሩ ይዘራል ከዛ በቅለው ነው ትልቅ ዛፍ የሚሆኑት ማለት ነው። እና በዛን ጊዜ በቂ የሆነ ውሃ ካላገኙ ያው እድገታቸው የተወሰነ ነው የሚሆነው። ጭራሽ ካላገኙም አይበቅሉም ማለት ነው። ዝም ብሎ መሬት ላይ ተቀምጠው ነው የሚቀሩት ማለት ነው። ምንም ኦክስጅ እንዲያገኙ አተር እንዲያገኙ የመብቀል እድላቸው ዜሮ ነው የሚሆነው ማለት ነው። እና ውሃ በጣም ወሳኝ የሆነ ነገር ነው ማለት ነው። ስለዚህ ይህንን ውሃ ገበሬው በግብርና ስራ የሚተዳደሩ ይህንን የወንዝ ውሃ ሊሆን ይችላል የምንጮሃ ሊሆን ይችላል። ኩሬ ወይም ውቅያኖስ በተለያየ መንገድ ለመስኖ በመጠቀም ምርጥ ያመርጣል ሽንቁርት ምስር የመሳሰሉትን አትክልቶች ምን ያደርጋል ያመርታል ማለት ነው። ስለዚህ በሚያመርትበት ጊዜ ግን ያው ዝናብ ወይ ዝናብ መጠበቅ አለበት። ወይ ደግሞ እነዚህ ምድር ላይ ያሉ ውቅያኖሶችን እንትን ማለት አለበት ማለት ነው

ቅርብ ይላል እንግዲህ ቅርብ የሚለው ቃል ያው በተለያዩ ነገሮች ሊገለጥ ይችላል። አንደኛ ምንድነው ቅርብ የሚለው ቃል ርቀትን የቦታ ርቀትን ሩቅ ነው ወይስ ቅርብ ነው የሚለውን አንጻራዊ በሆነ ሁኔታ የሚያሳይ ነው ማለት ነው? ሁለተኛ በሰው ልጆች ያለ ዝምድን አለ ስለዚህ ዝምድን ነው ቅርብ ነው ወይስ ስሩቅ ነው ይባላል። ይሄ ሲባል ምንድነው? ቅርብ ነው ካልሆኝ ለምሳሌ ዝምድና ያው እናት አባት አለ እህት ወንድም አለ ከዛ አክስት አጎት አያት እያለ እየራቀ እየራቀ ይሄዳል ማለት ነው። ስለዚህ እዚህ ምንድነው ቅርብ ነው ሩቅ ነው ይባላል። ለምሳሌ በእኛ በኢትዮጵያ ባህል ምን አለ ጋብቻዬን ውስጥ ፈጸመው ያው ዝምድና ተቆጥሮ ነው ዝምድናው ከሰባት ዘር በላይ ተቆጥሮ ከዛ በላይ ከሆነ ነው። ዝምድና የሚፈጸመው በሁለት ሰዎች መካከል ጋብቻ የሚፈጸመው ዝምድና ይቆጠራል ለምሳሌ። የመጀመሪያው ዝምድና ያው እናት አባት አይደለ ከዛ ልጅ አለ እህት ወንድም አክስት አጎት አያት እያለ ልክ ዝምድ ነው ልክ እየራቀ እየራቀ አንዳንድ ጉልበት እየራቀ እየራቀ ሰባት ደረጃ ላይ ሲደርስ ሰባት እና ከዛ በላይ ከሆነ በባህሉ መሰረት ጋብቻ ይፈጸማል ማለት ነው። እንጂ አሁን ቅርብ ዘመድ የሆነ ለምሳሌ እህትና ወንድሜ አይጋባም አክስትና አጎት አይቀጋባም እንደዚህ እንደዚህ እንደ ማለት ነው። እና ቅርብ ነው ሮቅ ነው ዝምድ ነው ይባላል ምን ያህል ምን ያህል ጉልበት ደርሷል እየተባለ። የሚያውቁ ሰዎች ቆጥረው በትክክል ይደርሱበታል ማነው አባቶቻችን ያውቁታል በትክክል ዝም ብለው ምን ያህል እንደቀረበ ምን ያህል እንደራቀ? ይሄ እንትን የጣልማል ነው። ለምሳሌ እኔ አሁን የትነት መኳንንት የምንባል ስለዚህ እኔ ከመኳንንት ጋር ያለኝ ዝምድና የአባትና ልጅ ነው። ከዛ እግዚአብሔርነት መኳንት በቀለ ስል በቀለ የሚባል አለ ሌላ ሰው አሁንም አያቴ የሆነ በቀላለም የያዙ ሰዓት ልክ ጉልበቱ ዘሩ እየራቀ እየራቀ እየራቀ ይሄድና ሰባት ደረጃ ላይ ሲደርስ መጋባት ይቻላል ማለት ነው። እና ዝምድናው በዚህ መልኩ ይገለጻል ማለት ነው። ስለዚህ ቅርብ ዘመድ ነው ሩቅ ነው ይባላል። አሁን ለቅሶ እንኳን አለ ሲባል ከሌ ከሌ ሞተ እንዋቆ አብኑኝ ብሏል ከሌት ከተባለ ዝምድና ውንድት ነው ከእኛ ጋር ያለው ዝምድና ቅርብ ነው ወይስ ስሩቅ ነው ይባላል አረ በጣም ቅርብ ነው እንዴ ያክስትልሽ እኮ ነው ያክስትልሽ እኮ ነው ምናምን ይባላል። ስለዚህ በዚህ መሰረት ያው አስፈላጊው እንትን ግን ከዛ ውጪ ደግሞ ቅርብ እናሩቅ የሚለው ያው ሀንጻር ቢለውም እያለው። ቦታን አንጻራዊ የሆነ ቦታን ለምሳሌ በጣም አሁን ለምሳሌ ከዚህ ከደብረ ማርቆስ ሆኜ አዲስ አበባ ሮቆን ቀርብ ነው ብዬ ብል እናገራለሁ ወይ ቅርብ ነው ወይ የሩቅ ነው እላለሁ? ግን የሚሄድበት እንትን ይወስነዋል ለምሳሌ ከዚህ ቤቴ ለመሄድ አሁን ካለሁበት ከስራ ቦታ ወደ ቤቴ ለመሄድ ቅርብ ነው ሩቅ ነው በል በእግሬ ለመየት በጣም ሩቅ ነው ብዙ ሰዓት ይፈጅብኛል ማለት ነው። ሩቅ ነው ሆናለሁ ግን ታክሲ ተጠቅሜ መልኩን ቅርብ ነው ምን አላት ምናምን ያ ስል ደቂቃ መንገድ አታለውም ማለት ነው። እና ዙሮ ዙሮ ቅርብና ሩቅ የምንለው አንጻራዊ በሆነ መንገድ ነው። በተለይ ርቀትን በምንለካበት ጊዜ ለሰዎች በምንናገርበት ጊዜ ምን ያህል ነው? ለምሳሌ ባህርዳርን እና ማርቆስን ያላቸውን ርቀቶች እጅግ ከባህርዳርን ከደብረማርቆስ ባህር ዳርነት ከደብረ ማርቆስ አዲስ አበባ ማን ይርቃል ብዬ ብንናገር አዲስ አበባ ይርቃል በርቀት ማነው ከባህር ዳር ጋር ከበማወዳደርበት ጊዜ አዲስ አበባ ይርቃል። ስለዚህ ባህርዳር ለአዲስ አበባ ማነው ለደብረማርቆስ ቅርብ ነው ከአዲስ አበባ ይልቅ ማለት ነው። ሌላ ከተማ በወስደም ጸሪ ደጀ ደጀን ደጀንን ከባህር ዳር ባወላድር ለደብረ ማርቆስ ከተማ ደጀን በጣም ቅርብ የሆነች ቦታ ነት ማለት ነው። በጣም ቅርብ እንግዲህ ቅርብ ስል አንጻራዊ ነው ብዬ ነው። ሉማሜን ብወስድ ሉማሜን እና ደጀንን ባወዳደርድ ማለት ነው ሉማሜ ለደጀን ለደብረ ማርቆስ በጣም ቅርብ የሆነች ቦታ ናት። ደጀም ደግሞ ሩቅ ነው እላለሁ ስለዚህ። ቦታን በምንናገርበት ጊዜ ርቀቱን በምንናገርበት ጊዜ አንጻራዊ ነው ከምን አንፃር ነው ከየትኛው ጋር ወዳድሬ ነው የሚለውን በደንብ መገምገም ያስፈልጋል ማለት ነው። እንጂ ዝም ብዬውን የሆነን ቦታ ሩቅ ነው ስል ከምን አንፃር ነው? ለምሳሌ በመኪና ለመህድ ከዚህ ከደብረ ማርቆስ የውላም ትባል ቦታ አለች በይ አማኑኤል የምትባል ቦታ አለች። ከዛ በኋላ መሄድ ሩቅ ነው ቅርብ ነው ብዬ ብለው በጣም ቅርብ ነው ማለት ነው። ስለዚህ ወይ ሩቅ ነው እላለሁ ስለዚህ አንጻራዊ በሆነ መንገድ ነው የምገልጸው ማለት ነው።